እሺ አመሰግናለሁ እንግዲህ እንደተለመደው በምን ርዕሰ ጉዳይ ላይ ማብራሪያ እየሰጠሁ እንደሆነ ለእያንዳንዱ አድማጭ ግልጽ እንዲሆንለት ሀሳቡ ማለት ነው። በመጀመሪያ ቃለ መጠይቁን በድምጽ አሰምቶ ማንበብ ግድ ይላል ማለት ነው። ስለዚህ ቃለመጠየቁ ምን ይላል አቧራ ችግር ይፈጥርብሃል ይላል መልሱ አዎ ነው። በመጀመሪያ አቧራ ስንል ምን ማለታችን ነው የሚለውን? እንደዚሁም ደግሞ አቧራ በምን የሰውነት ክፍላችን ላይ የበለጠ ተጽዕኖ ወይም ደግሞ ችግር ይፈጥራል የሚሉትን እና ሌሎችንም ጥያቄዎች። እንግዲህ እያነሳን በዚች አጭር ደቂቃ ውስጥ ያው ማብራሪያ የምሰጥ ይሆናል ማለት ነው። ወደ ማብራሪያው። ስለዚህ በመጀመሪያ ደረጃ የትኛውም አይነት ቆሻሻ እንግዲህ መሬት ላይ ያለ የትኛውም አይነት ቆሻሻ ለፀሀይ ብርሃን የተጋለጠ ነው። ይሄ ለጻሀይ ብርሃን የተጋለጠ ቆሻሻ ደግሞ በቀላሉ ምንድነው? በነፋስ በነፋስ አማካኝነት ወደ ላይ ይነሳና ከዚያ በኋላ ከአየር ጋር አብሮ ይቀላቀላል ማለት እንዲህ ከምንተነፍሰው አየር ጋራ ማለት ነው። ይሄ ቆሻሻ ምናልባትም ክፋት ያለውም ቆሻሻ አይነት ነገር ሊሆን ይችላል። ወይም ደግሞ ዝም ብሎ የአፈር ቡናኝም ሊሆን ይችላል። ዝሮ የትኛውም አይነት በደንሲቲው ቀላል የሆነ የትኛውም አይነት ቆሻሻ። በቀላሉ በአየር ይነሳና ወደ ላይ ማለት ነው። ከመሬት ላይ ከዚያ በኋላ ከአየር ጋር አብሮ ይዋሃዳል እንግዲህ ከአየር ጋር አብሮ የተዋሃደ የትኛውም አይነት ቆሻሻ ማለት ነው። ይህንን እንግዲህ አየር ስናስገባና ስናስወጣ። አብሮ ከአየሩ ጋራ ወደ በአፍንጫችን እና በአፋችን አማካኝነት ወደ ተለያዩ የሰውነት ክፍላችን ይደርሳል ማለት ነው። እንደው በዋናነት ግን እንግዲህ ይሄ የአየር ማለት ነው ወደ ሳምባ ነው የሚሄደው ነገር ግን ወደ ጨጓራችን የሚሄድበት አጋጣሚ አለ ለምን? እንግዲህ ይሄ አየር አንድም አፋችንን ስንከብት ስንናገር በአፋችን አየር ሊገባ ይችላል አየር ሲገባ ደግሞ ያንን ቆሻሻ እንዳለ እንደያዘ ነው እንግዲህ አቧራውን እንደያዘ ነው የሚገባ ማለት ነው። በአፍንጫችንም እንደዚሁ አየር ይገባል ይሄ አየር በአፍንጫችን ሲገባ እንደዚሁ ቆሻሻ ማለትም አቧራን ይዞ ይገባል ማለት ነው። እና በአፋችንም ይሁን በአፍንጫችን የገባው አየር ቆሻሻ የተቀላቀለበት ስለሆነ ይህንን ቆሻሻ። ውሃ ስንጠጣ ሊሆን ይችላል ሁለቱም ምግብ ስንመገብ ሊሆን ይችላል። አብሮን በጉሮሮ ከምግቡ ጋር ማለት ነው አብሮ በጉሮሮ በኩል አልፎ ጨንጓራ ላይ ይደርስና የጤና ሁከት ያመጣል ማለት ነው። በሌላ መልኩ ደግሞ እንግዲህ የአቧራ በአፍንጫችንም ይሁን በአፋችን የገባው ከነፋሱ ጋር ከአየር ጋር ተቀላቅሎ የገባው አቧራ ወደ ሳምባችን ይሄድና እንግዲህ ሳምባችን ማለት ደግሞ የአንዱና ዋነኛው የሰውነት ክፍላችን ነው። ማለትም እንድንተነፍስ በህይወት እንድንቆይ የሚረዳን ትልቁ የሰውነት ክፍላችን ነው። ማለት ያለ አየር እንግዲህ አንድ ሰው እንደው ቢቆይ አስራ ሁለት ደቂቃ ነው ያላየር ሊቆይ የሚችል እንጂ ከዚያ በላይ አየር ካላገኘ ይሞታል። ስለዚህ ይሄ ሳምባችን ዋና ተግባሩ ንጹህ አየርን እየተቀበለ የኦክስጅንን ወደ ተለያዩ የሰውነት ክፍላችን ከደም ጋ አብሮ እየተቀለቀለ እንዲሄድ የሚያደርግ ነው። እንደዚሁም ደግሞ የቆሸሸውን እና ካርቦን ዳይ ኦክሳይድ የሆነውን ወደ ዳይኦክሳይድ የተቀየረውን ቆሻያ አየር ደግሞ ወደ ውጭ እናስወጣለን ማለት ነው። ስለዚህ ንጹህ አየር ለመተካት አየር ስናስገባ ከዚህ ንጹህ አየር ጋር አብሮ ይሄ ቆሻሻ ወይም አቧራ ይገባል ማለት ነው። ከዚያ በኋላ ምንድነው? ሳምባ እንግዲህ የተሰጠውን ስራ በትክክል እንዳይሰራ እዚያ ላይ። ማንም መደናቀፍ ይሆንበታል ማለት አደናቃፊ ይሆናል ማለት ነው። ወይም ደግሞ ተጽዕኖ ፈጣሪ ይሆናል ማለት ነው። ምክንያቱም አየር እንደፈለገ ማን ነው ሳንባችን እንደፈለገው እየተለጠጠ እና እየተኮማተረ አየር እንዲወጣ እንዲገባ አይፈቅድለትም ማለት ነው። ይሄ አቧራ ይሄ አቧረው ቆሻሻ ሄዶ እዚህ የሳንባ የአየር ከረጢቶቹን ውስጥ ሄዶ ይቀመጥና በትክልል የማነው ሳምባችን ማግኘት ያለበትን የአየር መጠን እንዳያገኝ ቦታውን ይሄ አቧራ ይሸፍነዋል ማለት ነው። ስለዚህ የአየር ከረጢቶቻችን ማለት ነው። ተፈላጊውን የአየር ንጹህ ኦክስጅን ለማግኘት አቅም አይኖራቸውም ወይም ደግሞ በስራው ይደናቀፋል ማለት ነው። እንግዲህ ይሄ ሳንባ ማለት ነው ስለዚህ በዚህ ምክንያት የተቻለውን ያህል ስራ እንዳይሰራ ማለትም ደግሞ ትክክለኛ የአየር ማስገባት እና ማስወጣት ንጹህ ነነር ኦክስጅንን የማጣራት ስራ እንዳይሰራ። ሳምባችን ላይ ችግር ፈጣሪ ይሆናል ማለት ነው። ይሄ አቧራ ስለዚህ አቧራ ችግር ይፈጥርብሃል ሲል በትክክል መቶ ፐርሰንት ችግር ፈጣሪ ነው። ያም ምን አይነት ችግር? ሳምባችን ንጹህ የሆነ ኦክስጅንን እያጣራ ለደማችን እንዳይሰጥ አንድም መደናቀፍ ይሆንበታል። ሁለትም ደግሞ እንግዲህ እዚያ የአየር ቀረጢቶች ሳምባችን ውስጥ ያሉ እነዚህ ቀዳዳ ቀዳዳ ክፍሎች ማለት ነው። የአየር ቀረጢት ይባላሉ። እነዚህ የአየር ቀረጢቶች በአቧራ ይሞላና ከዚያ በኋላ የሚፈለገውን ኦክስጅን ወይም ደግሞ የአየር መጠን እንዳይዙ ወይም ደግሞ ስራቸውን በትክክል እንዳይሰሩ ይከለክላቸዋል ማለት ነው። በዚህ ምክንያት ችግር ይፈጥራል ማለት ነው

እሺ አመሰግናለሁ አሁንም ቢሆን እንደተለመደው እንግዲህ በመጀመሪያ ደረጃ የምሰጠው ማብራሪያ ወይም ትንታኔ በምን ርዕሰ ጉዳይ ላይ እያተኮረ እንደሆነ ለእያንዳንዱ አድማጭ ወይም ደግሞ ይሄን አውዲዮ ለሚከታተል ለማንኛውም አይነት ሰው ግልጽ ይሆነለት ዘንዳ። ቃለመጠይቁን በድምጽ አሰምቼ ማንበብ ግድ ይለኛልና ወደ ቃለ መጠይቁ ጠዋት ወይስ ማታ ሰው ነህ ይላል? አሁን እንግዲህ ይሄንን አረፍተ ነገር ማለትም ይህን ጥያቄ እንዲሁ ስንረዳው ጠዋት ወይስ ማታ ሰው ነህ የሚለው እንዲሁ ህዝብ ለም በቀላሉ ስንረዳው ምን ማለት ነው? ሰው እንግዲህ በተፈጥሮ ሰው ሆኖ ከተፈጠረ በኋላ ተሰው ባህሪ ውጭ የሚሆንበት ጊዜ የለም። ስለዚህ ማታም ይሁን ጠዋት ሰው ሰው ነው ማለት ነው ማለት ነው። ከሰው ባህሪ ውጭ የሚሆንበት ምንም አይነት ሁኔታ የለም የሚል ትርጉም ነው። እንዲሁ ዝም ብለን ከላይ አረፍተ ነገሩን ስንረዳው ነገር ግን። ይህ አረፍተ ነገር የተጻፈው ምስጢራዊ ይዘት አለው ምስጢራዊ ይዘቱ ምንድነው? እንግዲህ ሰው ሆኖ የተፈጠረ ሁሉ ምንድነው በራሱ? እንግዲህ ምንድነው? ያስባል ከእንስሳት የሚለየው በማሰቡ ማቀድ በመቻሉ በእቅዱ በመመራቱና በቃ ነገሮቹ። ቀድሞ ምን ሊሆኑ እንደሚችሉ በቃ ጥልቅ የሆነ እና እጅግ በጣም ምጡቅ የሆነ ከሌሎቹ እንስሳት ሁሉ የተለየ አእምሮ ስላለው ነው። ስለዚህ ሰው ደግሞ ይህንን አእምሮን ተጠቅሞ ያሰባል ያሰላስላል ያቅዳል ይተገብራል ነገን ይተነብያል እንደዚሁም ያለፈውንም ደግሞ። ካለፈው ታሪኩ ተምሮ ነገን የተሻለ ህይወት ለመኖር የራሱን እቅድ እና። የአእምሮውን ተጠቁ ብዙ ነገሮችን ያስባል ያሰላስላል በዚያ ልክ ነው እንግዲህ የሰው ልጅ ከእንስሳት የሚለይበት ዋናው ባህሪው ማለት ነው። ስለዚህ እንደዚያ ከሆነ ምንድነው ጠዋት ወይስ ማታ ሰው ነህ ሲል እንግዲህ ምንድነው? እንደሚታወቀው ሰው ሲሰራ ይውላል ይደክማል ሲደክም ይተኛል። ሰው ተኛ ማለት ደግሞ እንግዲህ ከማሰብም ከምንም ሁሉ ነፃ ይሆናል ማለት ነው እንደ እንስሳ ይሆናል ማለት ነው። ያ ማለት ምንድነው እንግዲህ በእንቅልፍ ላይ ያለ ሰው ምንድነው ማለት ነው? ምንም ነገር የሚያውቀው ነገር የለም ከእንስሳት የሚለይበት ሌላ ባህሪ የለውም። ስለዚህ እንደ እንስሳት ነው የሚሆን ማለት ነው ያ ማለት ምንድነው? እንግዲህ እንደተኛ ሰውን የፈለጉትን ነገር ብናደርገው ምክንያቱም። ሙሉ አእምሮ እረፍት ላይ ነው ያለን ስለዚህ ከሰው ባህሪ ውጭ ሆኗል ማለት ነው አእምሮ እየሰራ አይደለም ማለት ነው። ምናልባት ግን አንዳንድ ሰዎች አሉ። አእምሯቸው ማይንድ ሴትአፓቸው በጣም ሃያ አራት ሰዓት እንግዲህ ስራ ላይ የሚውል በርግጥ አእምሮም ቢሆን ይደክማል። እና አንዳንዴ እንግዲህ አእምሮ። ሌሊት ምኞታ ላይ እረፍታ ላይ ሆነን ራሱ ስራ የሚሰራበት ሁኔታ አለ ማለት ቀን ስንሰራ የዋልነውን እንድናስታውስ በራሱ ጊዜ ይሰራል። እንደዚሁም ደግሞ ለን ነገ ልንሰራ ያሰብነውንም በዚሁ ልክ ሲያቅድና ሲያልም ያድራል ህልም ማለት ነው። ነገር ግን ከዚህ በተለየ ምንድነው ሰው? ማታ ማታ ምን ይሆናል ማለት ነው እንደ እንስሳት ይሆናል ማለትም። ከማሰብ ከማሰላሰል ከመጥ ከት ከስራ ከየትኛውም አይነት ነገር። ነፃ ይሆናል ማለት ነው። እና ስለዚህ በዚህ ልክ ሰው። እኔ ብዙ ጊዜ ማለት ነው ማታ ነው እንግዲህ እረፍትም በእረፍትም ማድረግ ምኞታም የምተኛው ስለዚህ። እኔ ሰው የምሆነው ጠዋት ነው ማለት ነው በዚህ ምስጢራዊ የሆነ አቀላለጽ ነው ዝሮ ሚስጢሩን የበዚህ ልክ ስለተረዳሁትኝ። ጠዋት ግን በቃ እንደማንም። ሰው አእምሮዬን ተጠቅሜ አቅዳለሁ እሰራለሁ ተገብራለሁ የትኛውንም አይነት ነገር። እተነብያለሁ በቃ እንደ ሰው ነው የማስብበት ጊዜ ስለሆነ። ጠዋት ሰው ነኝ ማታ ግን ስት ከተኛው በኋላ ማታ። ምናልባትም እነዚህን ነገሮች ሁሉ አእምሮ ሊሰራ ስለማይችል። እንደ እንስሳት የምቆጠርበት ወይም ደግሞ እንደ እንስሳት ባህሪ የምመደብበት ሁኔታ። ሊፈጠር ግድ ይላል ማለት ነው። እና እንግዲህ ጠዋት ወይስ ማታ ሰው ነህ በሚለው ጠቅለል ያለ ሀሳቤ ይህንን ይመስላል። እንግዲህ በተለያዩ ርዕሰ ጉዳዮች ዳግም ተመልሼ እመጣለሁ እስከዚያው ሰላም ቸር ይግጠመን በማለት በዚሁ እሰናበታለሁ አመሰግናለሁ ታንኪው።

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ የምሰጠው ማብራሪያ ወይም የመልስ ትንታኔ ማለት ነው በምን ርዕሰ ጉዳይ ላይ ያጠነጠነ ወይም ደግሞ ያተኮረ እንደሆነ። ለእያንዳንዱ አድማጭ ግልጽ እንዲሆን በመጀመሪያ ቃለ መጠይቁን በድምጽ አሰምቶ ማንበብ ግድ ይላል ማለት ነው። እና ወደ ቃለ መጠይቁ? ሾርባ ትወዳለህ ይላል። መልሱ አዎ ነው። ሾርባ ስንል እንግዲህ ምናልባት ሾርባ ማለት ምን ማለት ነው? ሾርባ ከምን ከምን ሊዘጋጅ ይችላል የሚሉና። ሾርባንስ የት? ልናገኝ እንችላለን የሚሉ። እንደነዚህ አይነት ጥያቄዎችን እንግዲህ እያነሳን በዚህች አጭር ደቂቃ ውስጥ የምንወያይ ይሆናል ማለት ነው። አሁን ወደ ማብራሪው። ሾርባ እንግዲህ የሾርባ ማለት ፈሳሽ የሆነ ምግብ ነው። ማለትም በተለይ ብዙ ጊዜ ማለት ነው። ቤትም ልናዘጋጀው እንችላለን በዋናነት ግን ጥላልቅ ምግብ ቤቶች ነው የሚገኘው ሾርባ ማለት ነው። እና ምናልባት እንግዲህ ከሁለት አይነት ምግቦች ነው የሚዘጋጀው ያ ማለት። የፍስክ ምግቦች ላይ በተለይ እነዚህ እንስሳት በሬ ወይም በግፍየል ሊሆን ይችላል አርደናል። በቀጥታ አጥንቱን እናፈላና ያንን አጥንቱን ስንቀቅለው። ከውሃ ጋር ማለት ነው ያ እኀው የተወሰነ እንግዲህ ምትር ነገር የስጋ ምትር ሊኖርበት ይችላል። ዝሮ ዝሮ እንግዲህ ከእንስሳት አጥንት ላይ የእንስሳት አጥንት ተቀቅሎ የሚወጣው ፈሳሽ ያኛው እንግዲህ በተለያዩ ቅመሞች አብሮ ይቀመም። እና ያ ተፈልቶ እንግዲህ ለመጠጥነት ሲመጣ ማለት ነው እንደ ምግብ ነው በመጠጥ መልክ ነው የሚሰጥ። ስለዚህ ይሄኛው የፍስክ ሾርባ እንለዋለን። እንደዚሁም ደግሞ ሌላኛው ሾርባ ደግሞ ከተለያዩ የእጽዋት አይነቶች የሚዘጋጅ ሾርባ ነው እንግዲህ በስሪቱ ምንም ምንድን ምንድን ተብሎ ይከፈላል ማለት ነው። ሾርባ በስሪቱ ወይም ደግሞ በአፈጣጠሩ የፍስክ ሾርባ ማለትም ደግሞ የተለያዩ እንግዲህ የስጋቸው የሚበላ እንስሳት። አጥንታቸው ሲቀቀል እንግዲህ ያ የተቀቀለበት ውሃው ውሃው ደግሞ ከተለያዩ ቅመማ ቅመሞች ጋር አብሮ ይቀላቀልና። ይሄንን የተማነው በቅመም ተቀምሞ የተፈላ የእንስሳት የስጋቸው የሚበላ እንስሳት አጥንት ውሃው ማለት ነው። ያንን በመጠጥ መልክ ስንወስደው የፍስክ ሾርባ እንለዋለን። እንደዚሁም ደግሞ የጾም ሾርባ የምንለው ደግሞ እንደ መኮረኒ እና ሌሎችም እንግዲህ የእጽዋት አይነቶች አሉ። የእነሱን ፈሳሽ ማለት ነው ጭምቅ አድርጎ መኮረኒ የሆነ አብሮ ይጨመርበት። እና ሌላ ደግሞ እንግዲህ እንደ ዝንጀብል ነጭ ሽንኩርት አይነት የተለያዩ ቅመማ ቅመሞች እንግዲህ ይደረጉበታል። ያ ተደርጎ ምንድነው በፈሳሽ መልኩ ልክ አብሮ ይሰጣል ማለት ነው። በተለይ ምግብ ቤት ከሆነ ትልቅ ምግብ ቤት ከሆነ ከምግቡ ጋር አብሮ ይመጣል ማለት ነው። እና ሰው እንደ ፍላጎቱ እንግዲህ ምናልባትም ይሄ ሾርቫ ማለት ነው ምግብ ቤት ሲሆን ከምግቡ በፊት ቀደም ብሎ ይመጣና የምግብ ማቆያ ተብሎ ምግቡ እስኪሰራላችሁ ይሄን ተጠቀሙ ለማለትም በዚያ መልክ ተዘጋጅቶ ይመጣል ማለት ነው። የትም ማዘጋጀት ይቻላል ዝሮ ዝሮ የትም ቦታ ማግኘት እንችላለን ጥላልቅ ምግብ ቤቶችን ማግኘት እንችላለን። ትላልቅ ምግብ ቤቶች ምግብ ስናዝዝ ከምግቡ በፊት እንግዲህ እንደማቆያ ምግብ እስኪሰራላቸው ይሄንን ስትጠቀሙ ቆዩ ለማለት ያኛው ተዘጋጅቶ ይመጣልናል ያን ስንጠቀም እንቆያለን ማለት ነው። ምግብ እየበሰለ እያለ ስለዚህ ቤታችንም ደግሞ እንግዲህ አስፈላጊ ከሆነ ቤታችን ላይም በተለይ የእንስሳት ውጤት የሆነው ሾርባ እሱ እጅግ በጣም ሲበዛ ይሄ እንደ ጉንፋና አይነት በሽታዎችን በቀላሉ ይከላከላቸዋል። ማለትም ጉንፋን ቢይዘን ራሱ ያንን የተፈላ የእንስሳት አጥንት ሾርባ የሆነውን ስንጠቀም ማለት ነው። ጉንፋናችንን በቀላሉ ይወገድልናል ጉንፋኑ ማለት ነው። እና በዚህ ልክ አቅም ያለው ነው በሽታ ለመከላከል ወይም በሽታ ለማስወገድ ማለት ነው። አንድም በተኩስ ከመሆኑ አንፃር ሁለቱም ደግሞ እንግዲህ ቅድም እንደገለጹትኝ ስጋቸው የሚበላ እንስሳት አጥንታቸው ተቀቅሎ የሚመጡ ፈሳሽ ነው ያልኩኝ ስለዚህ አጥንታቸው ላይ ምን አለ? እንደ ካልሼም አይነት ሚኒራሎች አሉ። በጣም እንግዲህ ለአጥንት አጥንት ላይ አጥንት ስሪት ምንድነው? ከካልሼም ነው ይሄ ካልሼም ደግሞ ፈልቶ ስንጠቀመው ካልሼም ብቻ ሳይሆን ሌሎቹም ሚኒራሎች ይኖራሉ። እንግዲህ ያንን በሽታ የመቋቋም ወይም ደግሞ ያን በሽታ የማጥፋት ትልቅ አቅም አላቸው ማለት ነው። እና በዚህ አጋጣሚ እንደውም ጉንፋን የታመመ ሰው እንግዲህ ሾርባ እያፈላ በተደጋጋሚ እንግዲህ ጠዋት ጠዋት ጠዋት ላይ ማታ ማታ ላይም ቢሆን ቢጠቀምበት እንግዲህ ከዚህ ከበሽታው በቀላሉ የመፈወስ አቅም ይኖረዋል ብዬ በዚህ አጋጣሚ። የመልእክት ወይም ደግሞ ምክር አዘላ አስተያየት በዚህ አጋጣሚ እሰጣለሁ ማለት ነው። መልእክት ነው። ስለዚህ በዚህ ልክ እንግዲህ ሾርቫን ከተለያዩ ነገሮች እያዘጋጀን ቤታችንም ይሁን ምግብ ቤት ላይ መጠቀም እንደምንችል ከዚህ ማብራሪያ ያው ሀሳቡን ትረዳላችሁ ብዬ አስባለሁኝ። ደቂቃ ስላለቀብኝ ነው ሰላም ቸር ይግጠመን በማለት በዚሁ እሰናበታለሁ

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ስለምን ርዕሰ ጉዳይ ላይ ያተኮረ ትንታኔ እንደምሰጥ እያንዳንዱ አድማጭ ወይም ደግሞ ይሄን አውዲዮ ለሚከታተል ሰው ሁሉ ግልጽ ይሆንለት ዘንዳ። መጠይቁን በድምጽ አሰምቶ ማንበብ ግድ ይላልና ቃለ መጠይቁን ላስደምጥ። በስራ ጊዜ እረፍት ታደርጋለህ ይላል እንዴ? አዎ ነው። መልሱ እንግዲህ ማንም ሰው ቢሆን ጠዋት ሁለት ሰዓት የገባ እስከ ስድስት ሰዓት ተኩል። ሙሉ ሰአቱን እንግዲህ ቁጭ ብሎ ስራውን ሊሰራ አይችልም ይደክመዋል። ማለት ሰው ሁኖ የተፈጠረ እስከሆነ ድረስ እንግዲህ ምንድነው ድካም ይኖራል። እንዲህ ያ ማለት ቢሮው እንግዲህ ቢያንስ ለአራት ሰዓት ተኩል ቁጭ ማለት እጅግ በጣም ከባድ ስለሆነ ቢያንስ እንኳ ለአስር ደቂቃ ሊሆን ይችላል ወይም ለአምስት ደቂቃ ሊሆን ይችላል። ሻይ ቡና ሰዓት አለ። ያ ማለት አራት ሰዓት ተኩል ላይ ለአስራ አምስት ደቂቃ የሻይ ቡና እረፍት አለች አስራ አምስት ደቂቃ ማለት ነው። ስለዚህ በዚያች ቢያንስ በዚያች ጊዜ ውስጥ እረፍት ማግኘት አለበት ማንም ሰው ቢሆን ማለት ነው። ከዚያ ውጭ ዲሞ ይሆንና ምንም አይነት በቃ ስራውን በመድከም እና ወይም ደግሞ እንግዲህ ዝገህ ማነው ከድካም የተነሳ ማለት ነው። አዕምሮው በቃ ሌላ የተሰሳቱ ስራዎችን ይሰራል ማለት ነው። እና ስለዚህ አንድም ስራችን ቀልጣፋ እንዲሆን እንደዚሁም ደግሞ ስራችን ምንም አይነት ብልሽት የሌለበት እንዲሆን እንደዚሁም ደግሞ ንቁ ሆነን ማለትም በቃ ንቁ ቀልጠፋ ሆነን ስራችን እንድንሰራ ቢያንስ እንግዲህ ከሁለት ሰዓት ቆይታ ከሁለት ሰዓት የስራ ሰዓት በኋላ ለአስራ አምስት ደቂቃ ወጣ ብሎ እዚያው ግቢ ውስጥ ማለት ነው። እስራ ቦታ ላይ ሁኖ ሻይ ቡና ክለብ አለ። እዚያ በመሄድ ሻይ ቡና ጠጥቶ ንጹህ አየር ወስዶ በቃ ከዚያ ቡሃላ ተመልሶ ሲገባ በአዲስ መንፈስ በአዲስ ጥንካሬ በአዲስ ወኔ ስራውን በተቀላጠፈ ሁኔታ ለመስራት ያስችላል ማለት ነው። ስለዚህ እኔም ቢሆን እንግዲህ ብዙ ጊዜ የስራዎችን ስሰራ እንደው አንደኛውን የተጨጫነ ስራ ካልመጣ በስተቀር ያው ለአስራ አምስት ደቂቃ ያክል አራት ሰዓት ተኩል ላይ ማለት ነው ከጧቱ አራት ሰዓት ተኩል ላይ ለሻይ ብዬ እወጣና አምስት ደቂቃ ሊሆን ይችላል አስር ደቂቃ ሊሆን ይችላል ቢበዛ አስራ አምስት ደቂቃ ነው። ሻይ ወይም ደንደ አስፈላጊነቱ እንግዲህ ቡና ሊሆን ይችላል። ወይም ደሞ ሻይ ቡና ከዳቦ ጋርም ሊሆን ይችላል ያችንን እንግዲህ እጠቀምና እንደ ጓደኞቼ ያው ለዚያች ለአስር ደቂቃ ዘና ብዬ ተጫውቼ የሆነ በቃ ወሬዎችን ሳወራ እቆይና ተዚያ ተመልሼ ወደ ስራዬ ስገባ በአዲስ መንፈስ በአዲስ ጥንካሬ በአዲስ አስተሳሰብ ስራውን ሁሉ ስለመጀመር ስራውን በተቀላጠፈ ሁኔታ ለመስራት ያስችላል ወይም ደግሞ ያበቃል ማለት ነው። እና ማንም ሰው ቢሆን እንግዲህ ምንም እንኳ ጥዋት ሁለት ሰዓት ወደ ስራ ቦታ ቢገባም እስከ ስድስት ሰዓት ተኩል ድረስ እቢሮ ቁጭ ብሎ መስራት ምናልባትም አንዳንዴ ከበድ ሊል ይችላል ሊጨንቅም ይችላል። እና እንግዲህ ለአስር ደቂቃ ሊሆን ይችላል ለአምስት ደቂቃ ወጣ ብሎ ንጹህ አየር ወስዶ ከዛ በኋላ ሻይ ቡና ብሎ ተመልሶ ወደ ስራው ቢገባ በስራው ላይ እጅግ በጣም ሲበዛ ውጤታማ ይሆናል ወይም ደግሞ ውጤታማ ያደርገዋል ማለት ነው። እንደዚሁም ደግሞ እሱም ያለምንም ስትረስ ማለት ያለምንም መጨናነቅ ያለምንም ያለምንም አይነት ችግር ወይም ተጽዕኖ ስራውን እንግዲህ በተቀላጠፈ ሁኔታ እንዲሰራ ያስችለዋል ማለት ነው። ማለት ለአስራ አምስት ደቂቃ ወጥቶ የተዝናናት ወይም ደግሞ የተጫወተው ጨዋታ እንግዲህ ቀጣይ ጊዜውን ደግሞ በቃ ጊዜውን በአግባቡ እንዲጠቀም እና በስራውም ውጤት ታማኝ እንዲሆን ስለሚያስችለው ማለት ነው። ስለዚህ በስራ ጊዜ እረፍት ታደርጋለህ ለሚለው መልሱ አዎ ይሆናል ማለት ነው። እኔ ብቻ ሳልሆን የትኛውም አይነት እንግዲህ በየትኛውም ሀላፊነት ያለ ሰው ቢያንስ እንግዲህ አስራ አንድ አስር ደቂቃ ያክል እረፍት ይወጣል ያም ደግሞ ሻይ ቡና የሚባል የእረፍት ጊዜ አለ። ያቺን አራት ሰዓት ተኩል ላይ ማለት ነው ያችን ወጥቶ ተጠቅሞ ተመልሶ ወደ ስራ ቦታው ይገባል ማለት ነው። እና የስራ ጊዜ ሲባል በስራ ሰዓት ላይ ለአስር ደቂቃ ብቻ ወጣ ብለው ንጹህ አየር እዚሁ ግቢ ውስጥ ወስዶ ተመልሶ ወደ ስራ የሚገቡበት ጊዜ ስለሆነ። ማንም የመንግስት ሰራተኛ የሆነ ሁሉ እረፍት እንዲያደርግ ይኸው ህጉም ይፈቅዳል ማለት ነው። ተቋሙም ይፈቅዳል አይቃወምም። እዚህ ላይ ማንም ተቃዋሚ ስለሌለ እንግዲህ እንደየ ሰው ፍላጎት አስራ አምስት ደቂቃ ቢበዛ አስራ አምስት ደቂቃ እረፍት ይወስዳል ማለት ነው። ነገር ግን ከዚያ ከበለጠ አሁንም የስራ ሰዓትንም እንግዲህ እያከበረ ስላልሆነ ያ ሰው ተጠያቂ የሚሆንበት መንገድ ይመጣል ማለት ነው። ስለዚህ እንደዚህ ተጠያቂ ላለመሆን አንድም ይቺን የእረፍት ጊዜ ደግሞ እንዳይከለከል ሰራተኛው ማለት ነው። በአግባቡ ሰዓቷን መጠቀም መቻል አለበት ሰዓቷን ማሳለፍ የለበትም የሚል በዚህ አጋጣሚ እንግዲህ ጠንክር ያለ አስተያየት አለኝ ማለት ነው። እና ሁላችንም ብንሆን የሻይ ቡና ተብሎ የተሰጠንን ሰዓት ዝም ብለን ያላግባብ በመጠቀም ሃያ ደቂቃ አሳልፎ ሰላሳ ደቂቃ አሳልፎ ወደ ቢሮ መግባት ያ በጥብቅ የተከለከለ ስለሆነ እሳታችንን በአግባቡ እንጠቀምላለሁ አመሰግናለሁ።

እሺ አመሰግናለሁ አሁንም ቢሆን እንግዲህ ማብራሪያው በምን እርስ ጉዳይ ላይ እያተኮረ እንደሆነ እያንዳንዱ አድማጭ ግልጽ እንዲሆንለት ማለት ነው። ቃለ መጠይቁን በድምጽ አሰምቶ ማነው ግድ ስለሚል ወደ ቃለ መጠይቁ? መስኮት ከንክፍት ትተዋዋለህ ይላል መልሱ አዎ ነው። እንግዲህ መስኮት ስንል የትኛውም አይነት ቤት ነው ማለትም በባህላዊ መልኩ የተዘጋ የተሰራ ቤት ይሁን ወይም ደግሞ ስታንዳርዱን በጠበቀ በዘመናዊ መልኩ የተገነባ ቤትም ይሁን ዞሮ ዞሮ የትኛውም ቤት ቢሆን ማለት ነው መስኮት ይኖረዋል እንግዲህ በየትኛውም አካባቢ ቢሆን መስኮት የሌለው ቤት የለም። ስለዚህ የቤታችን ላይ እንግዲህ መስኮት ዲዛይን የሚደረግ ደግሞ ራሱን የቻለ ጥቅም አለው። እንግዲህ መስኮት ማለት ምን ማለት ነው ስንል? መስኮትስ ምን ቦታ ላይ ነው? ብዙ ጊዜ እንግዲህ የሚፈቀደው የሚሉትና ሌሎችንም ጥያቄ እያነሳን ነው ማብራሪያ የምንሰጥ። ስለዚህ ቤታችን እንግዲህ በባህላዊ መልኩም ይሁን በዘመናዊ መልኩ የተገነባ ይሁን በየትኛውም መንገድ ይገንባ ዝሮ ዝሮ ግን የትኛውም ቤት ቢሆን መስኮት ያስፈልገዋል ማለት ነው። ስለዚህ የመስኮት ደግሞ ዋና ጠቀሜተው ወይም አገልግሎቱ ምንድነው ብለን ብንጠይቅ? እንግዲህ ይሄ መስኮት ቤታችን ላይ ዲዛይን የሚፈቀደው መስኮት ማለት ነው ለዲዛይን ዲዛይነሮቹ መስኮትን ታሳቢ አድርገው ቤትን የሚሰሩበት ዋናው አላማው። በመስኮት እንግዲህ ንጹህ አየር ወደ ቤት እንዲገባ ከውጭ ወደ ቤት እንዲገባ እቤት ውስጥ ያለው ደግሞ የታመቀውና ቆሻሻው ማለትም ካርቦን ዳይክሳይድ የሆነው አየር። ወደ ውጭ እንዲወጣ ማለት ነው በምትኩ ልክ እንደዚህ ንጹህ አየር እንዲወገባ እንዲያቆሻሻ አየር እንዲወጣ ታሳቢ በማድረግ ስለሆነ እንግዲህ ባለሙያዎች መስኮትን ዲዛይን የሚያደርጉት። ስለዚህ መስኮትን ደግሞ እንደአስወላጊነቱ እንግዲህ መከፈት ባለበት ሰዓት ይከፈታል መዘጋት ባለበት ሰዓት ደግሞ ይዘጋል ማለት ነው። ይሄ ማለት ምን ማለት ነው እንደዚህ አስፈላጊነቱ ማለት ምን ማለት ነው? ለምሳሌ እንግዲህ እኛ እቤት ሰው ካለ እቤት ሰው ካለ። ቀን ቀን ማለት ነው እቤት የት የሚጠብቅ ሀላፊነት ያለው ሰው ካለ መስኮቶቹን ጠቅላላ መስኮቱንም ቢሆን በሩን ጠቅላላ ክፍት ያደርጉታል። እንግዲህ መስኮቱንም ይሁን በሩን ክፍት የሚያደርጉበት ዋናው አላማው ምንድነው ብንል? ቅድም በገለጹት ልክ ቤት ያለው አየር እንዲወጣና ንጹህ አየር በምትኩ እንዲገባ ነው ያ ማለት ደግሞ ቤቱ አንድም ንጽህናውን የጠበቀ እንዲሆን ያደርገዋል ሁለቱም ደግሞ እቤት ውስጥ ምንም አይነት ሽታ እንዳይፈጠር ያደርጋል ማለት ነው። እንግዲህ ቤት ውስጥ ያሉ የተለያዩ ቤት እቃዎች አሉ የተለያየ ስራ ነው የምንሰራ እንግዲህ ሰው እዚያ ውስጥ ነው የምናደርስ የምንተነፍሰው አየር ሁሉ የተፈከለ ይሆናል ምክንያቱም። በቃ እናስወጣው አይደል መልሰን እናስገባው አይደል ቤቱ መስኮቱ ተዘግቶ ከሆነ ማለት ነው። እና በዚህ ልክ እቤት የታመቀው አየር ቆሻሻ ሊሆን ስለሚችል ያንን ለማስወገድ ቀን ቀን መስኮቶቹም ይሁን በሮቹ ክፍት ይሆናሉ። ማታ ደግሞ እንግዲህ ስንተኛ ማለት ነው። መስኮቱ እንግዲህ ግጥም ተብሎ ይዘጋል ያ ማለት ምንድን ነው? ስንተኛ እንግዲህ ምናልባትም ቤታችን ውስጥ ገብቶ እቤት ያለውን ሀብተ ንብረት። ለመዝረፍ ሙከራ የሚያደርግ ሌባ ሊመጣ ይችላል። ወይም ደግሞ እኛ እንግዲህ እንቅልፍ ላይ እያለነ የተለያዩ አይነት እንስሳት በመስኮት ገብተው እኛ ህይወት ላይ ያው እንግዲህ ሌላ እርምጃ ሊወስዱብን ይችላሉ እና። እነዚህ አይነት ነገሮች በቀላሉ በመስኮቱ ገብተው ቤታችን ውስጥ ሌላ አላስፈላጊ ድርጊት እንዳይፈጸም መስኮቱን ሁሉ ጥርቅም አድርገን እንዘጋለን ማለት ነው። እንደው ምናልባት አስፈላጊ ከሆነ ግን ብዙ ጊዜ አሁን መስኮቶቹ ምንድነው? በብረት በፍርግርግ ብረት እየተገጠመ ይሆንና ነገር ግን ከውስጥ ደግሞ በመስታወት ይሸፍናል ማለት ነው። እና ያን መስታወቱን ብቻ ከፍተና ብረቱ። አንዴ የተገጠመ ስለሆነ በዚህ ልክ ንጹህ አየር እንዲገባ ለማድረግ መስኮት ሌሊትም ቢሆን የሚከፈትበት ሁኔታ አለ። ምክንያቱም እኛ እንግዲህ ሌሊት ስንተኛ እንቅልፍ ላይ ነው የምንሆነው አየሩ የተበከለ ከመሆኑ አንፃር ምናልባትም እንደተኛን ልንታፈን እንችላለን ማለት ነው ማለት የአየር እጥረት። ሳምባችን ንጹህ የሆነ የኦክስጅን አየር እጥረት ሊገጥመው ይችላል እና እንደ አይነት እንግዲህ በተለይ እንደ ሳይነስ አይነት በሽታ ያለባቸው ሰዎች። ቀን የሚሆን ሌሊት መስኮቱ ክፍት እንዲሆን ያው ይመከራል ማለት ነው። በባለሙያዎችም ሁሉም ሰውም በተለምዶ በእንትን ያውቃል በዘልማድ አውቆ እያወቀው መጣ መስኮትን ክፍት አድርጎ መተኛት እንግዲህ አንዴም ጥቅም አለው ሁለቱም ጉዳት አለው። ዞሮ ጥቅም እና ጉዳቱን እንግዲህ ሰዎቹ በእነሱ አረዳድ ይረዱና። መስኮቱን ክፍት የሚተውበት ሁኔታ አለ እንደዚሁም ደግሞ መስኮቱን ግጥም አድርገው ዘግተው የሚተኙ ሰዎችም አለ ይሄ እንደየሰው ፍላጎት ይለያያል ማለት ነው። ዝሮ ዝሮ። እና ስለዚህ ምንድነው? በዚህ ጉዳይ ላይ ያለኝ ማንም ሰው ቢሆን መስኮት ከፍት ትተዋለህ ወይ ለሚለው እንደ አስፈላጊነቱ ክፍት የምተውበት ጊዜ አለ። እንደአስፈላጊነቱ ደግሞ መስኮቱን ግጥም አድርጌ የምዘጋበት ሁኔታ አለ። ይሄንንም ስልክ ቅድም በሰጠሁት ማብራሪያ ልክ ይሆናል ማለት ነው። ሰዓት ስላለቀብኝ ሰላም ቸሩ

እሺ አመሰግናለሁ አሁንም ቢሆን እንግዲህ እንደተለመደው የምሰጠው ማብራሪያ በምን ርዕሰ ጉዳይ ላይ ያተኮረ ወይም ደግሞ ትንታኔው ስለምን ርዕሰ ጉዳይ እንደሆነ ለእያንዳንዱ አድማጭ ግልጽ እንዲሆን ማለት ነው ቃለመጠየቁን በድምጽ አሰምቼ አነባለሁ ማለት ነው። ከምንም በፊት ስለዚህ ቃለመጠየቁ ምን ይላል ብስክሌት ትጋልባለህ ይላል መልሱ አዎ ነው። ብስክሌት ስንል በመጀመሪያ ምን ማለታችን ነው ብለን ስንጠይቅ ብስክሌት ምንድነው? ብንል እንግዲህ ሁለት እግር የሆነች ተንቀሳቃሽ ማሽን ናት ማለት ይቻላል። እንግዲህ እንደ ሞተር አይነት ነገር እንደ ሞተር ምናልባት እውቅናው ለሌለው ሰው ማለቴ ነው ሞተር የመሰለች ሁለት እግር ያላት ከፊትና ከኋላ እንግዲህ ፔዳሏን እንግዲህ በእግራችን እየረገጥን ማለት ነው። ወደፊት እንድትሽከረከር ወደፊት በመሽከርከር እንግዲህ ለትራንስፖርት አገልግሎት በተለይ ብዙ ጊዜ አንድ ሰው ነው የምትይዝ ሰዎች እንግዲህ እንደ የሳይክል እንትኗ ጥንካሬ ማለት ነው። ሁለት ሶስት ሰውም። ይዘው ራሱ ይገልቧታል ዝሮ ዝሮ ግን ሳይክል በዋናነት አንድ ሰው ብቻ ነው የሚጋልባት ሁለት ሰውም ተደራርበው ሊጋልቧት ይችላሉ። ከበስተኋሏ ከበጀርባዋ ግን የሆነ እንግዲህ የቤት አንዳንድ እቃዎችን ቋጥሮ መሸከፍ ይቻላል በሳይክል ላይ። ከዚያ በኋላ ምንድነው እንግዲህ ሳይክል ማለት ሁለት እግር ያላት ተሽከርካሪ ማሽን ናት ያችን ማሽን ማለት ነው። አንዳንዶቹ በጣም ዘመናዊ የሆኑት ነዳጅ እየተጠቀሙ ይሽከረከራሉ። አንዳንዶቹ ግን እንግዲህ ፔዳሏን በእግር በመርገጥ ወደፊት እንድትሽከረከር በማድረግ እንግዲህ የትራንስፖርት አገልግሎት ማግኘት እንችላለን ማለት ነው። እና እንግዲህ ሳይክል ስንነዳ ስናሽከረክር ማለት ነው ወይም ስንጋልብ እጅግ በጣም ነው ደስ የሚለው ማለትም። ንጹህ አየር ነው እያገኘነው የምንሄድ እንደዚሁ ደግሞ በቃ ራሱ ሳይክል ላይ ሁለት እግር በሆነች ሳይክል ላይ ተሰቅሎ እንደው ተመሬት ላይ ከፍ ብሎ ያችን እንግዲህ በአስፋልት መንገድ ማለት ነው በተለይ የአስፋልት መንገድ ከሆነ በጣም ነው ምቾት ያለው። ምናልባት እንግዲህ ጠጠራማ መንገድ ከሆነ ያው ማንገጫገጭ ነገር አለ ማለት። አንዴ ገጭ ገጭ የማድረግ ስሜት አለው ያ ደግሞ ምናልባትም እንግዲህ ለተለያዩ የዲስክ መንሸራተት አይነት ነገር ህመም ሊያመጣ ይችላል። ዙሮ ዙሮ ግን ሳይክል መጋነብ ብዙ ጊዜ ይሄ ወጣቱ የሰው ሀይል ነውና ብዙ ጊዜ ሳይክል የሚጠቀም። እኔም ሳይክል በዚህ አጋጣሚ ተጠቃሚ ነኝ ወይም ደግሞ ሳይክል እጋልባለሁ ማለት ነው። ብዙ ጊዜ ግን እንግዲህ ስራ ቦታ ላይ ቁጭ ብዬ ስለምውል አንዳንዴ ነው እንደው ከሳምንት አንዳንዴ እየተከራየሁም ቢሆን እንግዲህ ኳስ ሜዳ አካባቢ ላይ ትንሽ ዞር ዞር ብዬ ተመልሼ እንግዲህ ያው ለባለቤት አስረክባለሁ ማለት ነው። ነገር ግን ብስክሌት መጋለቡን የመጋለብ ችሎታው ግን አለኝ የሚል መልስ ለመስጠት ነው። እና ምንድነው እንግዲህ ይቺ ብስክሌት በተለየ በፊት የነበሩት ብስክሌቶች ምንድነው? ምንም አይነት ነዳጅ አይጠቀሙም ቀጥታ ፔዳላቸውን ማነው የብስክሌቷ መቀመጫ ላይ ቁጭ ካልን በኋላ እግዳችንን አስተካክለን ፔዳሉ ላይ እናሳርፋለን። ከዚያ በኋላ እንግዲህ ፔዳሉን እየመታን ወደፊት ጎሞዎቿ እንዲሽከረከሩ ማድረግ ማለት ነው። ስለዚህ ጎማዎች ወደፊት እየተሽከረከሩ በሄዱ ቁጥር እኛን ደግሞ ይዘውን ወደምንፈልገው አቅጣጫ ልክ ይዘውን ይጓዛሉ ማለት ነው። ያ ማለት ደግሞ ፍጥነቷም ልክ ምንድነው ፔዳሉን በምንመታው ልክ ይሆናል ፍጥነቷ ማለት ነው። በተለይ አስፋልት ከሆነ በቃ በቀላሉ በጣም በአጭር ጊዜ ውስጥ በጣም ሩቅ ርቀት መፍጠን ትችላለህ ማለት በፍጥነቷ እጅግ በጣም ይወጣል ይጨምራል ማለት ነው። እና ብስክሌት እንግዲህ የትኞቹም አይነት የሞተር አይነቶች ምናልባት የምትለየው በምንድነው? ብቻ ቢባል ምናልባትም እንግዲህ ነዳጅ ማለትም ቤንዚን ስለማትጠቀም ይሆናል እንጂ ለትንሽ ሰው ለአንድ ሰው ወይ ለሁለት ሰው እንደ ሞተር የትራንስፖርት አገልግሎት የምትሰጥ ተሽከርካሪ ማሽን ናት። እና በዚህ አጋጣሚ አንዴ ብስክሌቷን መግዛት ከቻልን ሌላ ተጨማሪ ወጭ ስለሌለባት ያን ያህል ተጨማሪዎች ስለሌለባት ማለትም ጥገና እንኳን ቢያስፈልጋት በቀላሉ የምትጠገን አይነት ተሽከርካሪ ማሽን ስለሆነች። ይቺን ብስክሌት እንግዲህ እየገዛነ በተለይ ሩቅ ቦታ የስራ ቦታችን ሩቅ ለሆነ ሰዎች። ለአንድ ሰው በቃ ጥሩ የሆነ የትራንስፖርት አገልግሎት ስለምትሰጥ። ዋጋዋም ተመጣጣኝ ስለሆነ እየገዛን ብስክሌት እንግዲህ መጠቀም እንችላለን የሚል። በዚህ አጋጣሚ እንግዲህ ይሄንን አስተሳሰብ ወይም ደግሞ ይህንን ምክር አዘል አስተያየት። በተለይ እነዚህ የስራ ቦታቸውና ቤታቸው ሩቅ ነው ያሉት ሰዎች ይቺን እየተጠቀሙ በሰአቱ ቤታቸው በሰአቱም ስራ ቦታቸውን ሊደርሱ ትልቅ አስተዋጽኦ ስለምታደርግላቸው ሳይክል ቢጠቀሙ ጥሩ ነው። እላለሁኝ ምክንያቱም ሌሎቹ የትራንስፖርት አይነቶቹ ጊዜያዊ ናቸው ያ ማለት ጊዜያዊ ናቸው ስል ምንድነው? የሆነ ሰዓት ሊኖሩ ይችላሉ የሆነ ሰዓት ደግሞ ላይገኝ ይችላል እንደዚህ አይነት ትራንስፖርት ማለትም በግላችን የምንቆጣጠራቸው ነገሮች ስላልሆኑ አገልግሎቱን ሙሉ በሙሉ ተጠቃሚ ላንሆን እንችላለን ማለት ነው። እና

እሺ አመሰግናለሁ አሁንም ቢሆን እንግዲህ የምሰጠው የመልስ ትንታኔ በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ ለእያንዳንዱ አድማጭ ማለቴ ይህን አውዲዮ ለሚከታተል ሁሉ ግልጽ እንዲሆንለት ቃለመጠይቁን በመጀመሪያ በድምጽ አሰምቼ አነባለሁ ማለት ነው። ስለዚህ ቃለመጠይቁ ምን ይላል ምን አይነት መሳሪያዎች ትጠቀማለህ ይላል? እንግዲህ በዚህ ጥያቄ ላይ ያለኝ መልስ እጅግ በጣም ዘርፈ ብዙ ናቸው። ማለትም አንድ ሰው እንግዲህ በህይወት እስከኖረ ድረስ የተለያዩ አይነት ስራዎችን ነው የሚሰራ። ቤት ውስጥ የሚሰራው ስራ ብቻ በራሱ እጅግ በጣም በአይነታቸው ብዙ ናቸው። እንደዚሁም ደግሞ ቢሮ ውስጥ የሚሰራቸውም በአይነታቸው እጅግ በጣም ብዙ አይነት ስራዎች ናቸው። ያሉ እና እነዚያን ስራዎች ሁሉ ለመስራት የግዴታ የተለያየ አይነት መሳሪያ ያስፈልገዋል ማለት ነው። ለምሳሌ እንግዲህ ደብዳቤ ሲጽፍ ማለት ነው ይሄ ሰው ደብዳቤ ሲጽፍ እስክርቢቶ ይጠቀማል ወረቀት ይጠቀማል። ስለዚህ እንደው እስክርቢቶንም ወረቀቱንም እንደ አጠቃላይ አንድ የጽህፈት መሳሪያ ናቸው ብዬ ልያዘውና እንግዲህ በአንድ የመንግስት ተቋም ላይ የሚሰራ ሰው የጽህፈት መሳሪያዎችን መጠቀም ግድ ይለዋል ማለት ነው። ማለት ማንም እንግዲህ በመንግስት ተቋም ላይ ተቀጥሮ የሚሰራ ሰው ቢያንስ ደብዳቤ ይጽፋል ለሚመለከተው አካል ሁሉ እንግዲህ ደብዳቤ ቢያንስ በቀን ሶስት አራት ደብዳቤ ሳይጽፍ የሚውልበት ቀን ይኖራል ብዬ በተአምር አላምንም። ምክንያቱም የግዴታ ያው እንግዲህ ተቋማት ከተቋማት ጋራ ተቋማት ከግለሰብ ጋራ ግለሰብ ከተቋማት ጋራ እንግዲህ መረጃቸውን የሚለዋወጡት እንደዚሁ ቃል በቃል ብቻ ሳይሆን ህጋዊ በሆነ መልኩ በደብዳቤ ነው የሚጸጻፉት ስለዚህ ደብዳቤ መጽሐፍ ግድ ይላል ማለት ነው። ስለዚህ ደብዳቤ ሲጽፍ ምን አይነት መሳሪያዎችን እየተጠቀመ ነው ማለት ነው። የጽህፈት መሳሪያዎች የጽህፈት መሳሪያዎችም ምናልባት ምን ምን ያካትታል? እንደ እስክሪቢቶ እርሳስ ወረቀት ላጲስ እና ሌሎችም እንግዲህ ለጽህፈት አገልግሎት የምንጠቀማቸውን የትኞቹንም አይነት የጽህፈት መሳሪያዎችን ይጠቀማል ማለት ነው። ከዚህ በተጨማሪም አሁን ለምሳሌ እንግዲህ እዚህ እዚሁ ራሱ ቢሮው ላይ ያለ ሰው ምንድነው? ለምሳሌ የኤሌክትሮኒክስ መሳሪያዎችን ይጠቀማል። ለምሳሌ ስልክ አንድ የኤሌክትሮኒክስ መሳሪያ ነው ኮምፒውተር አንድ የኤሌክትሮኒክስ መሳሪያ ነው ዲስክቶፕም አንድ ኤሌክትሮኒክስ መሳሪያ ነው። ስለዚህ ስራውን የግዴታ በተቀላጠፈ ሁኔታ በአጭር ጊዜ ውስጥ ብዙ ስራዎችን በቃ በጥሩ ሁኔታ ለመስራት። የግዴታ እንግዲህ እንደነዚህ አይነት ቴክኖሎጂ ያፈራቸውን የቴክኖሎጂ ውጤት የሆኑ እንደነዚህ አይነት መሳሪያዎችን መጠቀም ይሄው ግድ ይለዋል ማለት ነው። በሌላ መልኩ ደግሞ እንግዲህ ምንድነው? ለምሳሌ ቤት ውስጥ እንግዲህ አንድ ሰው ቤት ውስጥ ሲኖር የተለያዩ አይነት መሳሪያዎችን እንዲጠቀም ይገደዳል ማለት ነው። እነዚህ የተለያዩ መሳሪያዎች ምንድን ናቸው? አንድም ምናልባት እንግዲህ ልብስ ሲያጥብ የንጽህና ማስጠበቂያ የተለያዩ አይነት መሳሪያዎች አሉ እነዚህ ምንድነው እንደ ሳሙና? በቃ ሳሙና የሳሙና አይነቶች እንደ አጠቃላይ ማለት ነው። ስለዚህ የሳሙና አይነቶች ደግሞ በአይነታቸው እጅግ በጣም ብዙ ናቸው እነዚህን ሁሉ እንዲጠቀም ያው ይገደዳል ማለት ነው። ከዚህም በተጨማሪ የምግብ ቁሳቁሳት ራሱ ራሱን የቻሉ የምግብ መሳሪያዎች ናቸው። የምግብ አቅርቦት የምንገለግልባቸው የተለያዩ የምግብ መሳሪያዎች ናቸው ማለት ነው ለምሳሌ ዲስት ምጣድ ሰርቪስ እያልነ መዘርዘር እንችላለን። ዞሮ ዞሮ በዚህ ጥያቄ ላይ ምንድነው አንድ ሰው በህይወት እስካለ ድረስ እንግዲህ የተለያዩ ስራዎችን ሲሰራ የተለያዩ አይነት መሳሪያዎችን እንደሚጠቀም ከዚሁ መረዳት እንችላለን ማለት ነው። ለምሳሌ አንድ ግንበኛ የሆነ ሰውዬ ምንድነው? እንግዲህ ሁልጊዜ በየቀኑ በየእለቱ የሚጠቀማቸው መሳሪያዎች የግንበኛ መሳሪያዎች ናቸው ማለት ነው። ያም ስንል እንግዲህ የግንበኛ መሳሪያዎች ስንል እንደ መዶሻ እንደዚሁም እንደ ምንድነው ይሄ ምንድነው መጋዝ እምንለው መዶሻ ያናጺ መዶሻ የምትባል አለች እንደገና የግንበኛ መዶሻ የሚባል አለ። እነዚህን ነገሮች እስክርቢቶ ለራሱ ይጠቀማል ያው ግድ ነው የጽህፈት መሳሪያ ስለሆነ ስለሚጽፍ። እንደዚሁም ደግሞ ሌሎችም አይነት እንግዲህ ሚስማር የኮንስትራክሽን ማቴሪያል ማለት መሳሪያ ሲባል የህንፃ መሳሪያዎች ይባላሉ እነዚህን ሁሉ በቃ ወዶም ሆነ ተገዶ እነዚህን መሳሪያዎች የግድ መጠቀም ስራውን በተቀላጠፈ ሁኔታና እንደዚሁ በቃ ውጤታማ ሆኖ ለመስራት የግዴታ የተለያዩ አይነት መሳሪያዎች ናቸው የሚያስፈልጉት። እንጨቱን በቀላሉ የሚሰራውን ስራ በቀላሉ እንጨት እየተጠቀመ ስለሚሰራው እንጨቱን ደግሞ በፈለገው ሳይዝ ለመቁረጥ እና ቅርጽ ለመስጠት የግዴታ መጋዝ ያስፈልገዋል። ወይም ምሳር ያስፈልገዋል ስለዚህ መጋዙ ወይም ደግሞ ምሳሩ ማለት ነው አንዱ የግንባታ መሳሪያዎች ናቸው ማለት ነው። ስለዚህ ምን አይነት መሳሪያ ትጠቀማለህ? ለሚለው እኔም እንግዲህ የቢሮ ሰራተኛ ነኝና እቢሮ ውስጥ እንግዲህ የጽህፈት መሳሪያዎችን እጠቀማለሁ የኤሌክትሮኒክስ መሳሪያዎችን እጠቀማለሁ። የትኛውንም አይነት እንግዲህ ቤቴ ውስጥ ያሉትን መሳሪያዎች ሁሉ ስራዬን የተቀላጠፈ ለማድረግ እጠቀማለሁ

እሺ አመሰግናለሁ እንግዲህ አሁንም ቢሆን በምን ርዕሰ ጉዳይ ላይ የመልስ ትንታኔ እየሰጠሁ እንደሆነ እያንዳንዱ አድማጭ ይሄንን አውዲዮ ለሚከታተል ሰው ማለት ነው ግልጽ እንዲሆንለት በመጀመሪያ ቃለ መጠየቁን በድምጽ አሰምቼ ማንበብ ግድ ይለኛል ማለት ነው። ቃለ መጠይቁን አነባለሁ። በዶቄ መፍጨት ታውቃለህ ይላል እንግዲህ በዶቄ ዶቄ የሚል ቃል በአማርኛ ቋንቋ ምንም አይነት ትርጉም ያለው ቃል አይደለም። ስለዚህ ቃሉን ትርጉም ያለውና ተአረፍተ ነገሩ ጋር ደግሞ አብሮ የሚሄድ የግዴታ ቃሉን አስተካክሎ የሙሉ ትርጉም ያለው አረፍተ ነገር መመስረት ግድ ይላል ማለት ነው። እና በዶቄ ሳይሆን ዶቄት ነው። መሆን ያለበት። ስለዚህ ዶቄት መፍጨት ታውቃለህ ተብሎ ሲስተካከል ትክክለኛ ትርጉም ያለው ማለትም የቋንቋውን ሰወሰዋዊ ዘዬ የተከተለ እና እንደዚሁም ደግሞ ትክክለኛ ትርጉም ያለው ይሆናል ማለት ነው። ስለዚህ ይህንን አረፍተ ነገር ምንድነው? ዱቄት መፍጨት ታውቃለህ ለሚለው መልሱ አዎ ነው። ዱቄትን እንግዲህ መፍጨት ማለት በመጀመሪያ ደረጃ በጣም እንግዲህ ድርቅ ብለው ከርክረው የደረቁ እህሎች ሊኖሩ ይገባል። ስለዚህ እንደዚህ ክርክር ብሎ የደረቀን እህል ደግሞ አንድም በዘመናዊ መልኩ የወፍጮ ማሽን አለ። ማነው የእህል ማሽን የሚፈጭ አለ። እንደዚሁም ደግሞ በባህላዊ መልኩ ደግሞ ሁለት ክ በድንጋይ የሚፈጭበት መንገድ አለ። በተለይ ይህ ዘመናዊው የወፍጮ የእህል ወፍጮ ሳይመረት ወይም ደግሞ ፋብሪካዎች እንዲህ አይነት ማሽኖችን ገና ሳያመርቱ ማለት ነው። የሰው ልጅ እንግዲህ ምግቡን ያዘጋጀ የነበረው እህልን ሲፈጭ ማለት ነው። ድንጋይ ተጠቅሞ ነበረ ያ ድንጋይ ምን ይባላል? መጅ ይባላል ወይም ደግሞ ሁለት እናትና ልጅ አለው እናቱ በጣም ትልቅ ነው ከስር ይሆናል። ልጅ የሚባለው መጅ ደግሞ ቀለ ይሆንና ያችን ልጅ የምትባለዋን መጅ ወደፊትና ወደኋላ በመሳብና በመጎተት እህሉን ከስር በመሃል በማድረግ ሁለቱን ግጥም አድርጎ ጥብቅ አድርጎ በመያዝ እና ወደፊት ወደኋላ በማሽከርከር ማለት ነው። እህሉ እንዲህ በማድረግ ዱቄት እንዲሆን እናደርግ ነበረ። ይሄ በድሮ ጊዜ ማለትም እንደዚህ ስልጣኔው እንዳሁኑ እየረቀቀ ባልመጣበት ጊዜ ነው። በርግጥ አሁንም ቢሆን በተለይ ወደ ሪሞት ኤሪያ በጣም ከከተማ ርቀው ያሉ ማህበረሰቦች በዚህ ልክ ነው እንግዲህ እህል እየፈጩ ለምግብ አገልግሎት የሚጠቀሙ ማለት ነው። ነገር ግን አሁን አሁን ቴክኖሎጂው በጣም እያደገ በእያንዳንዱ የስራ ዘርፍ ማለት ነው። የተለያዩ የኢንዱስትሪ ምርቶች ማለትም በአጭር ጊዜ ብዙ ስራዎችን በተቀላጠፈ ሁኔታ እና በተሻለ ጥረት የሚሰሩ የተለያዩ ማሽኖች እየተመረቱ መተዋል እና ከዚያ ውስጥ አንዱ ለምሳሌ የ ይሄ ወፍጮ ነው የይሄ ወፍጮ ማሽን ነው። ስለዚህ ይሄ የህል ወፍጮ ማሽን ማለት ነው ምንድነው? ራሱን የቻለ ድንገይ ያለው እህሉን የሚያደቀው የሚሽከረከረው ማለት ነው። እንደገና ደግሞ እህሉ የሚደረግበት ራሱን የቻለ የወፍጮ ቋት ይባላል ይሄ ቋት አለ። ስለዚህ በቋቱ አማካኝነት ማነው? የሚፈጨውን እህል እያነሱ ቋቱ ላይ ይደረጋል ቋቱ ደግሞ ከእስር ማለት ነው። ወፍጮ ሊፈጨው በሚችለው መጠን ቀስ ቀስ እያለ በትንንሽ በትንንሿ ያለምንም ማቋረጥ እህሉን በትንንሿ ያፈስለታል ወይም ደግሞ ያንጠበጥብለታል ወደ የሚሽከረከረው ድንጋይ ወደ መጁ ማለት ነው። ስለዚህ ያቺ የምትሸረሸርለት ማለትም ጠብ ጠብ የሚልለት እህል ደግሞ በቀጥታ ወደሚሽከረከረው ማሽን ይገባና እዚያም የሚሽከረከረው ማሽን ላይ ሲደርስለት የሚሽከረከረው ማሽን ያን እህል እንግዲህ አጋጭቶ ማለት ገጭቶ በመያዝ እንዲልምህ ወይም ደግሞ እንዲፈጭ ወይም ደግሞ ወደ ዱቄትነት እንዲቀየር ያደርገዋል ማለት ነው። ስለዚህ የጥሬውን እህል ከእለይ ይቀበላል የላማውን ደግሞ በታች በኩል እንደገና የወፍጮ አፍ አለ በአፉ አማካኝነት የሆነ የዱቄቱን ማጠራቀምያ ሳጥን አላ እዚያ ሳጥን ላይ ያመጣልናል ይልክልናል ማለት ነው። ከዚያ በኋላ ዱቄቱን ከዚያ ከአፉ ላይ እየተቀበልን በምንፈልገው እቃ ማለት ነው። እየገለበጥን እንግዲህ በዚህ ልክ የዘመናዊ የእህል ወፍጮ ማሽንን ተጠቅመን እህል መፍጨት እንችላለን እና እኔም እህል ፈጭቼ አውቃለሁ ማለት ነው። በዚህ ልክ ያን ያህል በጣም ውስብስብ ስላልሆነ የኤሌክትሪክ ሀይል ካለና እንደዚሁም ደግሞ የሚፈጨው እህል ካለ። እንደዚሁም የሚፈጨው ማሽን እንግዲህ በደንብ ተስተካክሎ ከተተከለ ወፍጮን የወፍጮን ሀይል አስነጽቶ እህል መፍጨት ያን ያህል ውስብስብ ስራ ስላልሆነ። በዚህ ልክ ወፍጮን ተጠቅሞ እህልን ዱቄት መፍጨት በጣም ቀላል ነው። የሚል ጠቅለል ያለ ሀሳብ ነው ያለኝ በዚህ ጉዳይ ላይ ማለት ነው። እና ሁላችንም ብንሆን እንግዲህ ይህንን ማሽን እየገዛን እንደው ከዚያ ከባህላዊ ያፈጫጭ ቴክኒክ ወደ ዘመናዊ እንምጣ የሚል ጠንቀር

እሺ አመሰግናለሁ አሁንም ቢሆን እንግዲህ እንደተለመደው በምን ርዕሰ ጉዳይ ላይ የትንታኔ እየሰጠሁ እንደሆነ እያንዳንዱ እያንዳንዱ አድማጭ ማለት ነው። ግልጽ እንዲሆንለት ሀሳቡ በመጀመሪያ ቃለመጠይቁን አስደምጬ ላንብብ ማለት ነው። ላፕቶፕ አለህ ይላል? መልሱ አዎ ነው። ምናልባት እንግዲህ ከዚህ ጥያቄ ጋራ ላፕቶፕ የሚባለውን ብዙ ሰዎች እንግዲህ ላተረዱት ትችላላችሁ ማለትም ላፕቶፕ ስንል የግል ኮምፒውተር ተንቀሳቃሽ ኮምፒውተር ማለት ነው። ስለዚህ ያ ደግሞ ምንድነው? ተንቀሳቃሽ ኮምፒውተር ማለት ምን ማለት ነው ለሚል ምናልባትም እንግዲህ ቃሉን ለማያውቅ ሰው ሊኖር ስለሚችል ተንቀሳቃሽ ኮምፒውተር ማለት ደግሞ ምንድነው? የትኛውንም አይነት ስራ በተለይ ከኤሌክትሮኒክስ ጋር በተያያዘ። ኔትወርክን በመጠቀም ኔትወርክን ባለመጠቀምም ሊሆን ይችላል ዝሮ እንደአስፈላጊነቱ ኔትወርክ ኢንተርኔት በመጠቀም ሊሆን ይችላል። ወይም ደግሞ ያለ ኢንተርኔትን የምንሰራቸው ኮምፒውተር ላይ የተለያዩ ስራዎችን እንሰራለን መረጃዎችን እዚህ ላይ እንጽፋለን። መረጃዎቻችንን በምንፈልገው ፋይል ላይ ሴቭ እናደርጋለን እናስቀምጣለን። ስለዚህ ኮምፒውተሩ እስካልተበላሸ ወይም እስካልተሰበረብን ድረስ ወይም ደግሞ በቫይረስ እስካልተጠቃ ድረስ። የትኛውንም አይነት መረጃ በኮምፒውተራችን ላይ ያስቀመጥናቸው ማለት ነው። በፈለግነው ቦታ ላይ እና በፈለግነው ቦታ ላይ አስቀምጠን በፈለግነው ሰዓት ላይ ደግሞ በቀጥታ ፈልገን የምናገኝበት እንደዚሁ መረጃዎችን ለመያዝ መረጃዎችን እንደዚሁም ጽሁፎችን የምንጽፍበት የትኛውንም አይነት ጽሁፍ ማለት ነው። የምንጽፍበት እንደዚህም አለም አቀፋዊ መረጃዎችን የተለያዩ ማህበራዊ ሚዲያዎችን እየተጠቀምን እየገባን ማለት ነው። እንደአስፈላጊነቱ በጣም ወቅታዊ የሆኑ መረጃዎችን በቀላሉ የምንፈልግበት እና የምናገኝበት እንደዚሁም የተለያዩ አይነት ጽሁፎችን በቀላሉ እያወረድነህ ከኢንተርኔት ላይ ማለት ነው። እነሱን እንድናነብ ወይም ደግሞ እንድንገለገል የሚያደርገን ትልቅ አስተዋጽኦ የሚያደርግ እንግዲህ ይሄ ላፕቶፕ ወይም ኮምፒውተር ነው ማለት ነው። እና ኮምፒውተር ምናልባት እውቅናው ለሌላችሁ በዚህ ልክ ነው። አገልግሎቱ እጅግ በጣም ሲበዛ ዘርፈ ብዙ ጠቀሜታ ወይም አገልግሎት ነው ያለው። ስለዚህ እነዚህን ስራዎች ሁሉ ለመስጠት ላፕቶፕ በዚህ ልክ ጠቃሚ ስለሆነ ከገበያ እንግዲህ እንደአስፈላጊነቱ በተለይ በአሁኑ ሰዓት እንኳን በጣም ውድ ሆኗል። ዝሮ ዝሮ እንግድህ አቅማችን የምንችል ሰዎች። የግል ኮምፒውተር እየገዛን ብዙ አይነት ፕሮግራሞችን የትኛውንም አይነት ዲዛይን ቢሆን ራሱ እንግዲህ የትኛውንም የህንፃ የግንባታ ዲንዛይን ይሁን የትኛውንም አይነት የዲኮሬሽን ይሁን የትኛውንም ሁሉንም እንግዲህ በዚች በእውነተኛው አለም ላይ እየተሰራ ያለውን ስራ ሁሉ። እንግዲህ ያ ስራ ወጦ በተግባር ስራ ቦታው ላይ አርፎ ከመሰራቱ በፊት። እንግዲህ ሁሉ ነገር ምንድነው? ኮምፒውተር ላይ ነው እዚህ ፒሲ ላይ ነው ወይም ደግሞ ላፕቶፕ ላይ ነው ስለው ተነድፎ የሚያልቅለት ማለት ነው። ስለዚህ ላፕቶፕ እንግዲህ ብዙ አይነት ስራዎችን እንድንሰራ የሚያስችለን ትልቁ ንብረታችን ነው ማለት ይቻላል ማለት ነው። ለምሳሌ እንዲሁ በመንግስት ተቋምም ቢሆን ራሱ እያንዳንዱ ቢሮ ራሱን የቻለ እንግዲህ የራሱ እንትን አለው።

እሺ አመሰግናለሁ አሁንም ቢሆን እንግዲህ የምሰጠው ማብራሪያ በምን ርዕሰ ጉዳይ ላይ መሰረት አድርጎ እንደሆነ እያንዳንዱ አድማጭ ማለት ነው። ግልጽ እንዲሆንለት በመጀመሪያ ቃለመጠይቁን በድምጽ አሰምቶ ማንበብ ግድ ይላል ማለት ነው። እና ወደ ቃለ መጠይቁ? ኢሜል ትጠቀማለህ ይላል መልሱ አዎ ነው። እንግዲህ በተለይ እንግዲህ ተማረ የሚባለው ማህበረሰብ ማለትም እንግዲህ በመንግስት በተለያዩ የመንግስት ተቋማት ላይ ተቀጥረው የሚሰሩ ሰዎች ብዙ ጊዜ የመረጃቸውን እንግዲህ መደበኛ በሆነ መልኩ በኢሜል ነው መልእክት የሚጋሩት ወይም ደግሞ መልእክትም ሲላክ መልእክት ሲቀበሉ ብዙ ጊዜ ኢሜልን ይጠቀማሉ ልክ እንደ ደብዳቤ ማለት ነው። እና በዚህ አጋጣሚ እንግዲህ ኢሜል የሌለው እንግዲህ መንግስት ሰራተኛ የለም ብዬ አምናለሁ እኔ በራሴ በበኩሌ ማለት ነው። ስለዚህ ያ ኢሜል ደግሞ ምናልባትም እንግዲህ የተተለያዩ የስራ ተቋማት ጋራ ከስራ ባልደረቦቻቸው ጋራ እንግዲህ ምንድነው? መልእክትን ስካን እያደረጉ ሊሆን ይችላል ወይም ደግሞ እንግዲህ ቀጥታ የጻፉትንም ጽሁፍ ሊሆን ይችላል ለስራ ባልደረቦቻቸው ወይም ደግሞ ለሚመለከተው ሀላፊ ሁሉ መልእክት እንግዲህ የሚያስተላልፉበት ወይም መልእክት የሚያጋሩበት ትልቁ እንግዲህ የመገናኛ መንገድ ምን ይሆናል ማለት ነው ኢሜል ይሆናል ማለት ነው። ስለዚህ ኢሜል ስንል እንደ አጠቃላይ ጂሜልንም ያው ያሁ ዶትኮምንም ሁሉንም ኢሜል አይነቶች የሚያካትት ነው። ስለዚህ በተለያየ አይነት ፎርም ሊመዘገብ ይችላል ዝሮ ዝሮ ግን የኢሜል ተጠቃሚ ነው ማለት ነው። ማለት ዘጠና ዘጠኝ ፐርሰንት የሚሆነው የትኛውም የመንግስት ሰራተኛ ተቋም ላይ ያለ አካል ኢሜል ተጠቃሚ ነው ብዬ እኔ በግሌ አምናለሁኝ ማለት ነው። ምናልባት አንዳንድ ሰዎች እንግዲህ አንድም ከኬርለስነት ማለት ከግድ የለሽነት በተነሳ አንዳንዴም ደግሞ ይኸው ግዴታ ስላልሆነ መጠቀም ግዴታ ስላልሆነ በተለይ እንግዲህ እነዚህ ኢሜል የሚጠቀሙ ሀላፊነት ያላቸው ናቸው። ብዙ ጊዜ ነገር ግን ማንም ሰው ይኖረዋል ምክንያቱም መረጃዎችን የትኛውንም አይነት እንግዲህ የጽሁፍ መረጃዎች ሊሆኑ ይችላሉ የአውዲዮ ሊሆን ይችላል የቪዲዮ ሊሆን ይችላል። ብቻ የትኛውንም አይነት መረጃ በቀላሉ ማንም እንዳያበላሽበት መቼም እንዳይጠፋው መቼም እንዳይሰረቅበት ወይም ደግሞ ምንም አይነት ችግር እንዳይከሰትበት ብዙ ጊዜ እንግዲህ በጣም ለእኛ ጠቃሚ ናቸው ብለን ያሰብናቸውን ፋይሎቻችንን ሁሉ ልናስቀምጠው ወይም ደግሞ ደህንነቱ በተጠበቀ መልክ ልናስቀምጠው የምንችለው ኢሜል በኢሜላችን አድራሻ ነው። ስለዚህ ኢሜል በዚህ ልክ እንግዲህ እጅግ በጣም ዘርፈ ብዙ ጠቀሜታ ያለው በመሆኑ ኢሜል ተጠቃሚ ያልሆነ የመንግስት ሰራተኛ ይኖራል ብዬ አላምንም በበኩሌ ማለት ነው። ስለዚህ ኢሜል በዚህ ልክ ተጠቃሚ ማነው? በዚህ ልክ ጠቃሚ በመሆኑ እኔም እንግዲህ ከሁለት ሺህ አስራ አራት በኢትዮጵያ አቆጣጠር ማለት ነው ማነው በአውሮፓውያን አቆጣጠር በሁለት ሺህ አራት ጀምሬ የኢሜል ተጠቃሚ ነኝ ማለት ነው። እና እንደውም እንግዲህ ኢሜል የራሱ ሁለት አይነት ኢሜል አለኝ ማለት ነው። ስለዚህ ሁለት ኢሜል ሁለት አይነት ኢሜል ከፍቼ በዚያ ልክ እንግዲህ የኢሜል ተጠቃሚ መሆኔን በዚህ አጋጣሚ መግለጽ ይኸው እችላለሁ ማለት ነው። ሌሎቹም ምናልባት እንግዲህ ኢሜል የማይጠቀሙ ሰዎች ካሉ ምናልባት ይሄን አውዲዮ ተከታትለው እንግዲህ አስፈላጊ የሆነ መረጃቸውን ሁሉ ለምሳሌ ሰዎች በፍላሽ ሊይዙት ይችላሉ ወይም ደግሞ እንግዲህ በሆነ ወጣ ብቻ ዝም ብሎ በሃርድ ዲስክ ሊይዙት ይችላሉ። እሱ እሱ ነገር ያን ያህል አስተማማኝ ስላልሆነ ከዚያ ይልቅ በቃ አንዴ በኢሜል ፋይላችን ካስቀመጥነው የኢሜል ፓስዋርድ እንኳን ቢጠፋን ራሱ የኢሜሉን ፓስዋርድ ማለትም የለፍ ቃሉን ማለት ነው። መልሰን እንደገና ሪከቨር በማድረግ ራሱ ምግእን እንገባለን። ስለዚህ በህይወት እስካለን ድረስ ማንም የማይሰር ቀን መቼም የማይጠፋን መረጃ የት የተቀመጠ ነው ማለት ነው። ኢሜል ላይ የተቀመጠ ነው ማለት ነው። ስለዚህ ኢሜል ልክ ይሄን ያህል ጠቀሜታና አገልግሎት ካለው ሁላችንም ብንሆን በዚህ ዘመን ሞኝ መሆን የለብንምና በጣም ጠቃሚ የሆኑ የትምህርት ማስረጃዎቻችን ሊሆኑ ይችላሉ። ወይም ደግሞ የአውዲዮ መረጃ ሊሆን ይችላል ማስረጃ ሊሆን ይችላል። ብቻ ለእኛ ለግል ህይወታችን ጠቃሚ ናቸው የምንላቸውን የተለያዩ አይነት ማስረጃዎችን መረጃዎቻችንን በኤሜል ፋይላችን ላይ አፕሎድ በማድረግ በመጫን ማለት ነው። እዚያ ላይ ያለምንም ስጋት ያለምንም እንደው ጥርጣሬ እስከፈለግነው ዘመን ድረስ የወንድ ተጠብቀው እንዲቀመጡልን። የኢሜል አካውንት በመክፈት እዚያ ላይ ፋይሎቻችን መረጃዎቻችንን መረጃዎቻችንን ሁሉ በማስቀመጥ የኢሜል ተጠቃሚ እንሁን ሁላችንም ቢሆን የሚል ጠንከር ያለ መልእክት አዘል አስተያየት ነው ያለኝ። ምናልባትም እንግዲህ ይሄን አውዲዮ ተከታትላችሁ ወይም አዳምጣችሁ ማለት ነው ይሄንን ተሰማችሁ በኋላ ሁላችሁም ብትሆኑ ኢሜል እየከፈታችሁ ወይም እየፈጠራችሁ የኢሜል ተጠቃሚ ትሆናላችሁ ብዬ በግሌ አምናለሁኝ። አመሰግናለሁ

እሺ አመሰግናለሁ አሁን ቢሆን እንግዲህ የምሰጠው ማብራሪያ ማለት ነው በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ ለእያንዳንዱ አድማጭ ግልጽ እንዲሆን ማለት ነው ቃለመጠይቁን በድምጻት አሰምቼ አነባለሁ ከዚያ በኋላ ለቃለ መጠይቁ ትንታኔ የምሰጥ ይሆናል ማለት ነው። አመራር ሚና አለህ ይላል አመራር ሚና ሳይሆን የአመራር ሚና አለህ ተብሎ ቢጠየቅ የተሻለ ትርጉምና ፍቺ ማለትም መልሱ ማነው ጥያቄው የተሟላ ይሆናል ማለት ነው። ዙሮ ዙሮ የአመራር ሚና እኔ ለምሳሌ አለኝ እንግዲህ የአመራር ሚና ሲባል አንድ ሰው በተለያዩ የስራ ሀላፊነቶች ላይ እንግዲህ ሊወከል ይችላል ያ ማለት ውክልናውን ይዞ የተሰጠረውን ውክልና ተግባራዊ በማድረግ የስራ ሀዳፊነቱን መወጣት ያው ግድ ይለዋል ማለት ነው። እና ለምሳሌ አሁን እንግዲህ ለምሳሌ እኛ በትምህርት ክፍላችን ማለት ነው። ከታች ጀምረን እስከ ላይ ድረስ የተለያዩ የሀላፊነት ሚና ያላቸው የስራ ሀላፊ ብቻ አሉ። ለምሳሌ በቀጥታ መምህሩን ብናይ መምህሩ እንግዲህ ምንድነው የአመራር ሚናው? ተማሪዎችን በስርዓት እያስተማረ በስርዓት እየገመገመ እንደዚሁ እንደአስፈላጊነቱ የተማሪዎችን ደግሞ ውጤታቸውን መጨረሻ ላይ እንግዲህ የመግለጽ የማሳወቅ እንግዲህ በዚህ በኩል ተማሪዎችን እውቀታቸውን መሰረት አድርጎ መመዘን እና በዚህ ልክ ውሳኔ የመስጠት የራሱ የቻለ አመራር ሚና አለው ማለት ነው። ከዚያ በተለየ ግን አሁን እዚያ ክላስ ላይ ማለት ነው እያንዳንዳቸው ተማሪ የራሱን ተወካይ እንዲመርጥ በመምህሩ አማካኝነት ነው። እንግዲህ የአመራር የተማሪዎችን የአመራርነት እንትን የሚሰጠው ማለት የራሳቸውን ተወካይ የሚመርጡት ምንም ተማሪዎች ቢሆኑም እንኳን እዚህ አለኝ እንግዲህ ትልቅ አስተዋጽኦ ያደርጋል መምህሩም ማለት ነው። ማለት የአመራር ሚናን እዚያ ላይ ተማሪዎቹ እያንዳንዳቸው ምን መስራት እንዳለባቸው ማለት ነው። ከዚያ በአለፈ ደግሞ ወደ ትምህርት ክፍል ስንመጣ እንግዲህ የትምህርት ክፍል ሀላፊ መሆን ማለት ትልቅ የአመራር ሚና ነው። ያለው ማለትም እንግዲህ ተማሪዎችን ከማስተዳደር በትምህርት ክፍሉ ውስጥ ያሉ ጠቅላላ እንግዲህ ከጽዳት ጀምሮ እስከ መምህራን ድረስ ያሉ ሰራተኞችን ጸሐፊዎችን ተላላኪዎችን የላብራቶሪ ረዳቶችን እንደዚሁም ደግሞ የተለያዩ መምህራንን በተለያየ ሳይንስ ላይ እያስተማሩ ያሉ የተለያዩ መምህራንን እንደዚሁም ደግሞ ከፋይናንስ ጋር አበጠየ ያዘ ከዚህም አልፎ አልፎ ተርፎ ደግሞ እስከ ፕሬዝዳንቱ ድረስ እንግዲህ በዚህ አመራርነት ሀላፊነት ደረጃ ማለት ነው። የተለያዩ ግንኙነቶች አሉ ከተለያየ ሀላፊነት ካላቸው ሰዎች ጋራ የተለያዩ ግንኙነቶች ይፈጠራሉ ማለት ነው። ስለዚህ በዚህ በእያንዳንዳቸው ርዕሰ ጉዳይ ላይ ደግሞ እየተነሱ የትምህርት ክፍሉን አላማ የትምህርት ክፍሉን ፍላጎት የትምህርት ክፍሉን ጠቅላላ ተልእኮ ማለት ነው ለማስፈፀም እስከ ላይ እስከ ፕሬዝዳንት ድረስ ማለት ነው ተጽዕኖ በመፍጠር መደረግ ያለባቸው ነገሮች እንዲደረጉ መደረግ የሌለባቸው ነገሮች ደግሞ እንዳይደረጉ እንግዲህ የራሱን የሆነ የአመራር ሚና ይወጣል ማለት ነው። በዚህ መልኩ እኔም ቢሆን እንግዲህ ለምሳሌ አሁን ከጥቅማ ጥቅም አንፃር ሊሆን ይችላል ወይም ደግሞ እንግዲህ ከደሞዝ ጋር በተያያዘም ሊሆን ይችላል ብቻ የተለያዩ የመምህራን ጉዳዮች ይመጣሉ። እነዚያን ጉዳዮች እንግዲህ በትክክልና በአግባቡ ተፈጻሚ እንዲሆኑ እኔም እስከ ላይ እስከምችለው ድረስ ማለት ነው እስከ ፕሬዝዳንት ድረስ ትልቅ ተጽዕኖ በማድረግ ወይም ደግሞ የሚጠቅመውን በመቀበል የማይጠቅመውን ደግሞ እንዳይፈጸምብን ወይም ደግሞ ተግባራዊ እንዳይሆንብን ይኸው ትልቅ እንግዲህ ክርክር በማድረግ ትልቅ የሆነ የአመራር ሚና አለኝ ማለት ነው። ማለትም የአመራር ሚና ሲባል እንግዲህ ሰዎችን በመልካም ሁኔታ በእሱ በእኔ የትምህርት ክፍል ውስጥ ያሉ ሰዎችን በስርዓት በማስተዳደር መቻል ማለት ነው። እንግዲህ የአመራር ሲባል ማስተዳደር መቻል ማለት ሰዎች ማግኘት ያለባቸውን በሰአቱ እንዲያገኙ ማግኘት የሌለባቸውን ደግሞ እንዳያገኙ ያንንም ስንል ምክንያታዊ በሆነ መልኩ እያሰረዱና እየተነተኑ እንግዲህ ሰዎችን በትክክል ማስተዳደር መቻል ማለት ነው። ይሄ እንግዲህ ማምራት ሲባል ማስተዳደር መቻል ማለት ስለሆነ ሰዎችን ደግሞ ስናስተዳድር በዚህ ልክ የሚገባቸውን ጥቅም ባለመንፈግ የማይገባቸውን ጥቅም ደግሞ በመከልቀከል ያንንም ሲደረግ ደግሞ ምክንያታዊ በሆነ መልኩ ይሄን እንደነዚህ አይነት ተግባራትን እየተገበርኩና እየፈጸምኩ ስለምገኝ ስለዚህ እኔም የአመራር ሚና አለኝ የሚል ጠቅለልት ያለ መልስ ነው። ያለኝ ለማንኛውም እንግዲህ የተሰጠኝ ደቂቃ እያለቀ ስለሆነ ዳግም ደግሞ በተለያዩ ርዕሰ ጉዳዩ ተመልሼ እመጣለሁ እስከዚያው ሰላም ቸሪክ ጠመን በማለት በዚህ እሰናበታለሁ አመሰግናለሁ።

እሺ አመሰግናለሁ አሁንም ቢሆን እንግዲህ በምን ርዕሰ ጉዳይ ላይ ማብራሪያ እየሰጠሁ እንደሆነ እያንዳንዱ አድማጭ በቀላሉ እንዲረዳው ሀሳቡን በመጀመሪያ ቃለ መጠይቁን በድምጽ አሰምቼ አነባለሁ ማለት ነው። ስለዚህ የቃለ መጠይቁን ሀሳብ ከተረዳ በኋላ እኔ የምሰጠው ትንታኔ ለእያንዳንዱ አድማጭ ግልጽ ይሆንለታል የሚል አንድምታ ስላለኝ ነው። ወደ ቃለ መጠይቁ ስልክህን ምን ያህል ጊዜ ታሞላለህ ይላል? ይሄ ማለት ግን ምን ማለት ነው? ስልክህን ምን ያህል ጊዜ የስልክህን ባትሪ መሆን አለበት ባይ ዘ ዌይ ትክክለኛ ትርጉም ያለው ይሁን ከተባለ የስልክህን ባትሪ ምን ያህል ጊዜ ቻርጅ ትሞላለህ? ተብሎ ቢጠየቅ የተሻለ ይሆናል ማለት ነው። ስልኩ አይደለም እንግዲህ ቻርጅ የሚሞላው ጥያቄው የሚለው ስልክህን ምን ያህል ጊዜ ታሞላለህ ምንድነው? የምሞለው አንደኛ ስልኩ ነው ወይ የሚሞላ ሁለተኛ ደግሞ ምንድነው የሚሞላው የሚለው? በዚህ ጥያቄ ላይ ተደራሽ የሆነ መልስ አይገኝለትም። ስለዚህ እነዚህን ጥያቄዎች ተደራሽ ለማድረግ የግዴታ አረፍተ ነገሩን አስተካክሎ መጻፍ ወይም ደግሞ ማንበብ ግድ ይላል ማለት ነው። እና የስልክህን ባትሪ መሆን አለበት የስልክህን ባትሪ ምን ያክል ምን ያህል ጊዜ ትሞላለህ ተብሎ ቢጠየቅ ትክክለኛ ትርጉም ያለው የተለያዩ ጥያቄ የትኛውም አይነት ጥያቄ ቢነሳ መልስ የሚያሰጥ ይሆናል ማለት ነው። ስለዚህ በዚህ ልክ አረፍተ ነገሩን ስላስተካከልኩኝ ጥንታኔን እንደሚከተል እሰጣለሁ ማለት ነው። እንግዲህ እንደሚታወቀው ስልኬን በቅርብ ሰዓት ነው የገዛሁትኝ እና እንግዲህ በስርሪቱም የተሻለ ኦሪጅናል ስልክ ነው ተብሎ ስለሚታመን። ስልኬን እንግዲህ ሙሉ ሃያ አራት ሰዓት ብጠቀምበት አያልቅም በአንድ ቀን ማለት ነው። የስልኬ ባትሪው ቻርጁ ሙሉ ቀን ብጠቀምበት አንድ ቀን ማለትም ከአስራሁለት ሰዓት በላይ እጠቀምበታለሁ። ነገር ግን ለስልክ ለስልክ ጥሪ አገልግሎት ብቻ የምጠቀምበት ከሆነ ግን። ምናልባትም እንግዲህ ይሄ የስልክ ባትሪ ችሎታው ማለት ነው ቻርጁን ያለመልቀቅ ችሎታው እስከ ሳምንት ድረስ ሊሆን ይችላል ማለት ነው። አንዴ የሞላሁትን እስከ ሳምንት ድረስ ለስልክ ጥሪ አገልግሎት ብቻ የምትጠቀመው ከሆነ ሊያገለግለኝ ይችላል እስከ ሳምንት ድረስ ሊያገለግለኝ ይችላል ማለት ነው። ከዚህ በተጨማሪ ግን እንግዲህ አንዳንድ ስልኮች አሉ። በተለይ የስልኮች ባትሪያቸው ኦርጂናል ያልሆነ ማለትም ዝም ብሎ ፎርጅድ የሆነ አይነት ባትሪ ያላቸው። እነሱ ምናልባትም እንግዲህ መቶ መቶ ፐርሰንት ብለው ቻርጅ ባትሪው ከሞላ በኋላ ከአንድ ሰዓት ከሁለት ሰዓት በኋላ ራሱ ከመቶ ፐርሰንት ምንም ሳንጠቀምበት ዜሮ የሚሆንበት ሁኔታ አለ። ይሄ የተለመደ ነው። በተለይ እንግዲህ እነዚህ ዝም ብለው ታች የሆኑ ስልኮች እንዲህ አይነት ባህሪ አለባቸው። ዙሮ ዙሮ ግን ጥያቄው የተጠየኩ እኔ ነኝና እኔ ነኝ መልስ የምሰጠው በዚህ ልክ ማለት ነው። ስለዚህ የስልኬ የባትሪ እኔ አሁን አሁን በዚህ ሰዓት እየተጠቀሙበት ያለው የስልኬ ባትሪ ማለት ነው። ቢያንስ ምንም ያለምንም ጋፕ ማለት ነው ያለምንም ክፍተት ቀንም ሙሉ ስጠቀምበት ውዬ የአስራሁለት ሰዓት አገልግሎት ይሰጣል ማለት ነው። አንዴ ከሞላ በኋላ እስከሚጨርስ ድረስ ቻርጁ ማለት ነው። ስለዚህ በአንጻራዊነት ከሁሉም የስልክ አይነቶች በተለይ ይሄ የሳምሰንግ ስልክ ማለት ነው። የተሻለ ካፓሲቲ የተሻለ ችሎታ አለው ወይም የተሻለ አቅም አለው ማለት ነው። ባትሪው እና እንደውም በዚህ አጋጣሚ እንግዲህ ይሄ ሳምሰንግ መቶ ሃያ ስምንት በስድስት የሚባል ሞዴሉ ማለት ነው። ኤ ዜሮ ስድስት የሚባለውን ስልክ ባትሪው እጅግ በጣም አስተማማኝ ስለሆነ። እንዲህ አይነት ስልኮችን እየገዛችሁ በተለይ የባትሪ ስልክ የስልክ ባትሪ ችግር ያለባቸው ሰዎች በዚህ ልክ እንግዲህ አቅማችሁ በቻለ መጠን ማለት ነው። እንደዚህ አይነት ስልኮችን እየገዛችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ምንድነው ባትሪው እየሞተ እየሞተ በሄደ ቁጥር ማለት በጣም አቅሙ እየደከመ በሄደ ቁጥር እንግዲህ የተለያዩ ስራዎችን ለመስራት ያን ያህል አያስችለንም ስለዚህ በተቻለ መጠን እንዲህ አይነት

እሺ አመሰግናለሁ፣ እንግዲህ እንደተለመደው አሁንም ቢሆን የምሰጠው ማብራሪያ ወይም የመልስ ትንታኔ፣ በምን ርዕሰ ጉዳዮች ላይ እያተኮረ እንደሆነ ለእያንዳንዱ ይህን አውዲዮ ለሚከታተል አድማጭ ማለት ነው። ግልጽ እንዲሆንለት እና በምን ርዕሰ ጉዳይ ላይ ስለሆነ ማብራሪያው። በቀላሉ ሀሳቡን መረዳት እንዲችል ጥያቄውን በመጀመሪያ በድምጽ አሰምቼ ማንበብ ግድ ይላል ማለት ነው። እና ወደ ቃለ መጠይቁ፣ ስራዎችን በቅደም ተከተል ታስቀምጣለህ? ይላል እንዴ! አዎ በሚገባ ነው መልሱ። ምክንያቱም እንግዲህ ሁላችንም ብንሆን ስራዎችን ስንሰራ ዝም ብሎ እንደመጣልን ወይም ደግሞ በዘፈቀደ ሳይሆን ስራ መሰራት ያለበት ስራ እንግዲህ በእቅድ ነው መሰራት ያለበት። በእቅድ ሲባል እንግዲህ የትኛውን ስራ መቼ? የትኛውን ስራ ምን ሰዓት? የትኛውን ስራ ምን ሰዓት? በሚል፣ በየትኛው ሰዓት የትኛውን ስራ? በሚል ማለት ነው። ማለትም እያንዳንዱን ስራ በሰአት እያንዳንዱን ሰዓት ደግሞ በስራ በማሳለፍ ማለት ነው። እንግዲህ እንደ ስራዎቹ ጠቃሚነት ማለትም እያንዳንዳቸው ስራ ምናልባትም ስራውን ለመስራት የሚወስድብን ጊዜ፣ አንዱ ስራ ከሌላኛው ስራ የተለያየ ነው፤ ምንም ጥያቄ የለውም እዚህ ላይ ማለት ነው። ስለዚህ የተለያየ ጊዜ ስለሚወስድብን ብቻ ሳይሆን ምናልባትም ስራው አስፈላጊነቱ የትኛው ስራ ቀድሞ ቢሰራ በጣም አስፈላጊ ነው። የትኛው ስራ ደግሞ ወደ ኋላ ቢሄድ ማለት ምንም ያን ያህል እንግዲህ ስራውን ብንሰራውም ባንሰራውም ለጊዜው ያን ያህል እንግዲህ አገልግሎት የሌለው ከሆነ፣ ወደ ኋላ እንገፋዋለን ማለት ነው። በቅድሚያ መሰራት ያለበትን ስራ ደግሞ መጀመሪያ እናመጣ እና ምን ያህል ጊዜ ይፈጃል? ይህንን ስራ ለመስራት የሚለውን በዚህ ልክ ማለት ነው ጊዜውን በመመጠን የሚሰራውን ስራ ታሳቢ በማድረግ እንደዚሁም ደግሞ ያንን ስራ ለመስራት የሚወስድብንን ጊዜ ታሳቢ በማድረግ እያንዳንዳቸውን ስራ በእቅድ በፕሮግራም ማለት ነው፤ ከመቼ ተጀምሮ መቼ እንደሚያልቅ ምን ያህል የሰው ሀይል እንደሚያስፈልገው ያንን በዚያ ልክ ታሳቢ በማድረግ እያንዳንዳቸውን እንግዲህ መስራት ያለብኝን ስራ በዚህ ልክ የጊዜ ቅደም ተከተል፣ የአሰራር ቅደም ተከተል እና የጊዜ ቅደም ተከተል ማለትም በሚወስደው እያንዳንዱን ስራ ለመስራት በሚፈጀው የጊዜ መጠን በመመጠን እና በዚህ ልክ ቅደም ተከተል በመስራት በመስጠት፣ እያንዳንዳቸውን እሰራችኋለሁ ብዬ ያሰብኳቸውን ስራዎች ሁሉ በተግባር ስራዎችን በመስራት ይኸው ስራዬን የተቀላጠፈ እና እጅግ በጣም ውጤታማ የሆነ የተቀላጠፈ ስራ ለመስራት ያስችለኛል ማለት ነው። ነገር ግን ዝም ብሎ እንግዲህ አንዳንድ ልምድ የሌላቸው ሰዎች አሉ፤ ምንድነው የሚያደርጉት ብዙ ጊዜ ለምሳሌ እንግዲህ ዝም ብለው ቢሮ እንደገቡ ዝም ብለው ያንንም ማንሳት ያንንም መጣል ያንንም ማንሳት ያንንም መጣል ዝም ብሎ በዘፈቀደ ስራውን የሚሰሩት በዘፈቀደ አይነት ስራ የሚሰሩ ሰዎች አሉ። ያ ማለት ምንድነው የትኛውን ስራ እንኳን ቀድመው መስራት እንዳለባቸው ያን ያህል እውቅና የሌላቸው ማለት ነው። እነዚህ ሰዎች ደግሞ እርግጠኛ ሆኜ የምናገረው የትኛውንም አንዱንም ስራ ቢሆን ራሱ ተፈፃሚ አያደርጉትም። ያ ማለት በቅደም ተከተል ስራዎችን በቅደም ተከተል አስተካክለው ካስቀመጡ በኋላ፣ በቀጥታ እንግዲህ ባስቀመጡት ቅደም ተከተል መሰረት ነው። እያንዳንዱን ስራ እየጨረሱ እያንዳንዱን ስራ እየጨረሰ የሚሄድ ሰው በስራውም ውጤታማ ነው፤ ስራውም በቃ በጣም በምርጥ ሁኔታ ይሰራል ማለት ነው። ከዚያ ውጪ ግን ለምሳሌ ዛሬ የሚሰራው ወደ ስምንት አይነት ስራ ቢኖር ስምንቱን ሁሉ ነካክቶ ነካክቶ ነካክቶ አንዱንም ግን ሳይጨርሰው ይቀራል ማለት ነው። ስምንቱንም ሊነካካው ይችላል። እንዲህ አይነት ሰዎች በስራቸው ራሱ ምንም ውጤታማ የሚሆኑበት ጊዜ የለም፤ ስለዚህ ስራችንን ሁሌም ቢሆን ስራ ስንሰራ ማለት ነው ለስራዎች ቅደም ተከተል መስጠት። የትኛው በጣም አስፈላጊ ነው የትኛው ደግሞ በአንጻራዊነት ይኸው አላስፈላጊ ማለት፣ አላስፈላጊ ስራ የለም። ዞሮ ሁሉም ስራ ይሰራል ነገር ግን፣ እጅግ በጣም አንገብጋቢ የሆነው ስራ ቀድሞ መስራት ያለበት የትኛው ነው? ከዚያስ የትኛው ይቀጥላል እያልን በዚህ ልክ ቅደም ተከተል እናስይዛለን። ባስያዝነው ቅደም ተከተል እና እያንዳንዱ ስራ በሚወስደው የጊዜ መጠን እንመጥን እና ካስቀመጥን በኋላ በዚያ ቀደም ተከተል እና ባቀድነው ጊዜ መሰረት ማለት ነው እነዚያን ስራዎች መስራት መቻል አለብን ማለት ነው። ነገር ግን ዝም ብሎ እንግዲህ እቅድ የሌለው ሰው ምንድነው ባፈሽ አይደለም በቆረጠምሽ ነው የሚባል ነገር አለ። ያ ማለት አስሩንም አይነት ስራ በመነካካት አንድም ስራ ተፈፃሚ ላናደርግ እንችላለን። ከዚያ ይልቅ አስሩንም አይነት ስራ ከመነካካት ይልቅ አንዲትን ስራ ብቻ ቀልጠፍ ባለ ሁኔታ እና በቃ ጽዳት ንጽህና ባለው ሁኔታ ሰርቶ መጨረስ እና ማቅረብ እንደው የተሻለ ውጤታማ ነው ማለት ይቻላል። ዝም ብሎ አስሩንም ነክቶ አስሩንም ሳይጨርሱ ከመተው ማለት ነው። ስለዚህ እንግዲህ ብዙዎቻችን ስራዎቻችንን ቅደም ተከተል በመስጠት በሰጠነው ቅደም ተከተል መሰረት ስራዎችን እየሰራን ውጤታማ እንሁን የሚል መልስ

እሺ አመሰግናለሁ አሁንም እንግዲህ እንደተለመደው በመጀመሪያ ደረጃ የምሰጠው ማብራሪያ ወይም ትንታኔ ማለት ነው በምን ርዕሰ ጉዳይ ላይ እያተኮረ እንደሆነ። ለእያንዳንዱ ይህን አውዲዮ ለሚከታተል አድማጭ ማለት ነው ግልጽ እንዲሆንለት። በመጀመሪያ ቃለ መጠየቁን ማንበብ ግድ ይላል ማለት ነው ማለት ነው። እና ወደ ቃለ መጠይቁ እሄዳለሁ ማለት ነው። የቪዲዮ ጥሪ ታደርጋለህ ይላል እንዴ? አዎ በሚገባ ነው እንጂ ነው መልሱ ምክንያቱም እንግዲህ በተለያዩ ሁኔታዎች የቢዲዮ ጥሪ አደርጋለሁኝ። ምናልባትም እንግዲህ አለም አቀፋዊ ግንኙነቶች ላይ ብዙ ጊዜ እንግዲህ። ሀገር አቋራጭ ማለትም በተለይ እንግዲህ ሀገር አቋራጭ ስንል የሀገር ውስጥ ያልሆኑ ጥሪዎች ሲሆኑ ብዙ ጊዜ ምንድ ነው? ቪዲዮ ጥሪ ነው ሚደረገው የቪዲዮ ጥሪ ነው ምናካሂደው ወይም ደግሞ ስንወያይ ማለት ነው። ብዙ ጊዜ በኢሜል ሊሆን ይችላል። እንደውም መደበኛ የሆነው። ከሰው ልጅ የመገናኛ መንገዱ ብዙ ጊዜ እንደዚህ አለም አቀፋዊ ከሆኑ ግንኙነቶች ጋር ሲሆን በኢሜል ነው። ከዚህ በተጨማሪ ግን አልፎ አልፎ ደግሞ የቪዲዮ ጥሪ እናደርጋለን ምናልባትም እንግዲህ የቪዲዮ ጥሪ በዋናነት ምንድን ያስፈልገዋል? እስማርት ፎን ያስፈልጋል። ስማርት ፎን ነው እንግዲህ ብዙ ጊዜ ማለትም ያለ ስማርት ፎን ሊሆን አይችልም። አለዚያ ደግሞ ኮምፒውተር ልንጠቀም እንችላለን ማለት ነው። ኮምፒውተር እንግዲህ ወይ በቴሌግራም አድራሻ ሊሆን ይችላል ወይም ደግሞ በፌስቡክ ወይም ደግሞ ብቻ በኢሜል ሊሆን ይችላል እዚያ ላይ። ሚቲንግ እንቀጥር እና በዚያ ሚቲንግ መሰረት እንግዲህ ይሄ ቪዲዮ ኮንፈረንስ አይነት ነገር ከሆነ እንደዚህ ይሆናል። ወይም ደዝሞ እንደ አስፈላጊነቱ እንግዲህ በስልካችን ዳታ እናበራለን ወይም ዋይፋይ ኮኔክት እናረግና የቪዲዮ ጥሪ እናደርጋለን ማለት ነው። ስለዚህ የቪዲዮ ጥሪ ምን አልባትም ከ አውዲዮ ጥሪ በብዙ መልኩ ይለያል ማለት ነው። በምን አይነት መልኩ ይለያል? ድምፁ ሁሉ ነገር ይኸው ተመሳሳይ ነው ዙሮ ዙሮ ቪዲዮም ሆነ አውዲዮ የው ነው ድምጽ አይለይም አይቀየርም። ነገር ግን ቪዲዮ ጥሪ ስናደርግ ግን ለምሳሌ ሁለቱ የሚደዋወሉ አካላት ማለት ነው። ማለትም የሚደውለውም የሚደወልለት ሰውም ቢሆን ማለት ነው። በዚያች ቅጽበት ውስጥ በዚያች ጊዜ ውስጥ የት ቦታ እንዳለ ምን እያደረገ እንደሆነ። እንዳለ ስለ አለባበሱ ስለ ፀጉሩ ስለ ፊቱ። እንደዚሁም ቢሮም ከሆነ ቢሮ ምን እንደሚመስል ማና እብሮት እንዳለ። እንደዚሁም ደግሞ ቢሮ ምን ምን የቢሮ እቃዎች እንዳሉ። በአጠቃላይ እሂንን ነገር የው ግልጽ በግልጽ አይን በአይን እየተያየን ስለምናወራ ይህነን ይህነን ሁሉ በቀላሉ እንግዲህ መረዳት ይቻላል ማለት ነው ቪዲዮ ጥሪ ሲሆን ማለት ነው። ማለትም እንግዲህ ያለበት አካባቢ እንግዲህ ከብቶችን እየጠበቀ ከሆነም ከብቶችን እና ከብቶችን እየጠበቀ እንደሆነ የሚያየው እናየዋለን ማለት ነው። ወይም ደግሞ እንግዲህ ከከብቶች አጠገብ ሆኖ ከብቶችን እየተንከባከበ ከሆነም። በዚያው ልክ መስኩን እንግዲህ ያለበት ከቢሮ ውጭ መሆኑን በቀጥታ እያየን መረዳት እንችላለን ማለት ነው። እና ምናልባትም የቪዲዮ ጥሪ ሲሆን የተሻለ መረጃ ማለትም ሰውየው ስላለበት ሁኔታ ስለ ሰውየው ደህንነት ስለ ስለሰውየው አለባበስ ምቾት ሁሉን ነገር በቀላሉ መረዳት እንችላለን ማለት ነው። ያውዲዮ ከሆነ ግን ምንድነው በቀጥታ እሱን ጠይቀነ እሱ በሚሰጠን ምላሽ ላይ መሰረት አድርገን ነው እንግዲህ ስለ ሰውየው ምንነት መግለጽ ምንችለው ቪዲዮ ቪዲዮ ጥሪ ከሆነ ግን። ለምሳሌ እንዴት ነው አገሩ ተመችቷሀል ወይ? አንተስ ጤናህ እንዴት ነህ ወፍርክ ወይ ከስተሃል ወይ ወፍርክ ወይ? እያልን እንደዚህ ስንለው እንግዲህ እሱ በአንጻራዊነት ለሱ የሚሰማውን ንግግር ነው ሚነግረን እኛ ደግሞ። የቪዲዮ ጥሪ ከሆነ ግን ምናልባትም አሁን ሰውየው ይመቸው ወይ አይመቸው በቀላሉ የው መልኩን እያየነው ስለሆነ። በግልጽ ያለውን ሁኔታ መለየት ማወቅ እንችላለን ማለት ነው። ምክንያቱም በቀጥታ እያየነው ነው ሰውየውን ሲያወራ እናየዋለን። ሲንቀሳቀስ እናየዋለን መልኩ። መወፈሩንም ወይም አለመወፈሩንም እዚያው በዚህ አጋጣሚ ማየት መለየት እንችላለን። ስለዚህ ቪዲዮ ጥሪ የቪዲዮ ጥሪ ማለት በቃ እዚህ አብረን ቁጭ ብለን እንደምናወራ በድምጽም እንሰማማለን። በአይንም እንተያያለን ስለዚህ የሚለየው በእጅ አለመነካካታችንን ብቻ ነው። እንጂ ሌላው ነገር ሁሉ አብሮን ቁጭ ብሎ እንደሚያወራንን ሆኖ ነው ታሳቢ ሚደረገው። እና እንግዲህ የው ይሄም ቢሆን አንዱ የቴክኖሎጂ ውጤት ነውና። በዚህ ልክ እንግዲህ የተለየ እንደዚህ ስማርትፎን ያላቸው ሰዎች ማለት ነው። ምናልባት ወደ ውጩ አለም የሄዱ ቤተሰቦቻቸው ካሉ። በጣም ሚናፍቋቸው ከሆነ በድምጽ ብቻ አጥር እያደረጋችሁ ድምፃቸውን ብቻ ከመስማትም በላይ ቪዲዮ ጥሪ በማድረግ መልካቸውን እያያችሁ የሚሰሩትን ስራ ምን እንደሆን እያያችሁ። መወፈራቸውን መቅጠናቸውን የሚለብሱትን የልብስ ስታይል ሁሉን ነገር በቀላሉ መረዳት መለየት ትችላላችሁ። ቪዲዮ ጥሪ

እሺ አመሰግናለሁ። እንግዲህ እንደተለመደው በመጀመሪያ ደረጃ የምሰጠው ማብራሪያ ወይም ትንታኔ በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ ይሄን አውዲዮ ለሚከታተል ማንኛውም አድማጭ ማለት ነው ግልጽ እንዲሆንለት ቃለመጠይቁን አሰምቶ በድምጽ አሰምቶ ማንበብ ግድ ይላል ማለት ነውና ወደ ቃለመጠይቁ። ከጎረቤት ጋር ጥሩ ግንኙነት አለህ ይላል? መልሱ አዎ ነው። እንግዲህ ጎረቤት ሲባል ምን ማለት ነው? ስንል አንድም በአካባቢ በቋሚነት ቤት ሰርተን የምንኖር ሰዎች ነው። በተለያዩ እንግዲህ የርዕሰ ጉዳዮች በተለያዩ ማህበራዊ ህይወት እነዚህ ሰዎች ጋራ እየተገናኘን አብረን እየወጣን፣ አብረን እየገባን እንግዲህ ሰፈራ፣ እንደ ሰፈር ይሄንን ማድረግ ያለብንን ስራዎች ሁሉ በቅርበት ማለት ነው እየተነጋገርን፣ እየተወያየን ስለ ሰፈራችን ደህንነት፣ ስለ ሰፈራችን ንጽና እንደዚሁም ደግሞ በሰፈራችን ስለምናደርጋቸው የተለያዩ ሃይማኖታዊ በዓላት ሊሆኑ ይችላሉ፣ ወይም ደግሞ የተለያዩ ጉዳዮች ሊኖሩን ይችላሉ፣ ፕሮግራሞች ማለት ነው እያንዳንዳችን ስለዚህ እንግዲህ ከጎረቤቶቼ ጋራ በእነዚህ ሁሉ አጋጣሚዎች ወይም ደግሞ በእነዚህ ሁሉ ሁኔታዎች እንግዲህ የቅርብ ግንኙነት እየፈጠርን በእነዚህ አይነት ፕሮግራሞች ሁሉ እንግዲህ አብረን የፕሮግራሙ ተካፋይ እንሆናለን ማለት ነው። ስለዚህ በእንዲህ አይነት ሁኔታ እንግዲህ ከጎረቤቶች ጋራ ሰላማዊ የሆነ ግንኙነት ፈጥረን እንደአስፈላጊነቱ በደስተው ጊዜ ደስተውን አብሮ መጋራት መከራም ሲሆን ደግሞ መከራውን እንግዲህ አብሮ በመጋራት እንግዲህ የደስታ ተካፋይ፣ የመከራ ደቂቃ አጽናኝታ በመሆን አንዳችን ለሌላችን ማለት ነው በዚህ ልክ ጥብቅና በጣም ጥልቅ የሆነ ግንኙነት ፈጥረን ነው የምንኖረው ማለት ነው። ስለዚህ በእንደዚህ አይነት ሁኔታ የጠበቀና ጥልቅ የሆነ ግንኙነት በመፍጠራችንም ሁላችንም ቢሆን እጅግ በጣም ተጠቃሚዎች ነን። ያ ማለት ምንድነው? አንድነት ጥንካሬ ነው፣ ያ ማለት ምንድነው? እንግዲህ በዚህ ልክ አንድ ሆነን ስንሰራ፣ አንድ ሆነን ስናስብ፣ ለተለያዩ አላማዎች ሁላችንም ሰብሰብ ብለን በአንድነት ስራውን ስንሰራ አንድም ስራው ቅልጥፍ፣ የስራው ቅልጥፍና ይኖረዋል። ሁለቱም ደግሞ ውጤታማ እንሆናለን። ከዚህም አልፎ ተርፎ ደግሞ እንግዲህ ሁላችንም ማለት ነው ራሳችንን የቻለ የእያንዳንዳችን ሙያዊ ችሎታ ይኖረናል። ስለዚህ ሁላችንም ለዚህ ለተለያየ አላማ አብረን ስንሰራ ማለት ነው እጅግ በጣም ውጤታማ የምንሆንበት መንገድ ይፈጠራል ማለት ነው። እና ስለዚህ እኔም ከጎረቤቶቼ ጋራ በእያንዳንዱ ቅድም የጠቀስኳቸው ፕሮግራሞች አሉ፣ እንደ ክርስትና ሊሆን ይችላል፣ አመታዊ በዓላት ሊሆን ይችላል፣ ሰርግ ሊሆን ይችላል፣ ወይም ደግሞ እንግዲህ ሀዘን፣ መከራ ሊሆን ይችላል፤ በዚያ ሁሉ አብረን በጠባ፣ በመሸ አብረን እየተገናኘን በየእለቱ እንግዲህ ስለ ስራ እንቅስቃሴያችን ሁሉ አብረን ቁጭ ብለን ማታ ምሽትም ቢል ሊሆን ይችላል እንደ ሰፈር እንግዲህም ሁላችንም የምንገናኝበት ቦታ አለ። እዚያ እየተገናኘን በሳቅ፣ በጨዋታ፣ በደስታ፣ በፈገግታ እንግዲህ ጊዜያችንን እናሳልፋለን ማለት ነው። ያ ማለት ምንድነው እንግዲህ ልብ ለልብ ከሚናበብ ሰው ጋራ ነው እንግዲህ ሳቅ፣ ጨዋታ፣ ደስታ፣ ፈገግታ ሊመጣ የሚችለው። ከዚህ ውጪ ግን አይንህ ለአፈር እየተባለ አይነት ነገር ከሚኖር ህይወት ጋራ እንዲህ አይነት፣ ማለት ደስታ፣ ፈገግታ በሰው ላይ ሊነበብ አይችልም እና ያ ማለት ምንድነው? ምን ያህል ጥልቅ እንደምንግባባ፣ እንደምንዋደድ ደግሞ እንግዲህ በየቀኑ የምናደርጋቸው ማህበራዊ መስተጋብሮች ለዚህ ህያው ምስክር ይሆናሉ ማለት ነው። ስለዚህ እኔም እንግዲህ ከጎረቤቶቼ ጋራ በዚህ ልክ ሰላማዊ የሆነ ግንኙነት ነው ያለኝ ብዬ አምናለሁኝ። ያ ማለት እንግዲህ የነሱ ልጅ ለኔ ልጅ ናቸው። የኔ ልጅ የኔ ልጆችም ለነሱ ልጅ ሆነው በቃ እንደፈለጋቸው አብረው ይጫወታሉ። በቃ እንደፈለጋቸው ይዘላሉ፣ ሲያጠፉም ራሱ የእከሌ ልጅ፣ እከሌ የሚባል ነገር የለም። እንደ ሰፈር ያጠፋን አንድ ሰው ብቻ በመገሰጽ ይኸው እርምት ይወስድበታል ማለት ነው። እና ሁላችንም ብንሆን በዚህ ልክ ተግባብተን ነው እንደ አንድ ልብ እያሰብን እንደ አንድ ሳንባ እየተነፈስን አብረን የምንኖር እጅግ በጣም ጥብቅ የሆነ የግንኙነት፣ የሰላም፣ ሰላማዊ የሆነ ግንኙነት ነው ያለን እላለሁ በዚህ አጋጣሚ ማለት ነው። እና እንደው በተለይ እንግዲህ አንዳንድ ሰዎች አሉ ባህሪያቸው ወጣ ያለ፣ ማለትም በቃ ሁልጊዜ የኔ፣ የኔ ጉዳይ ሁልጊዜ የኔ ችግር ይፈጸም የሚሉ እንደነዚህ አይነት ሰዎች

እሺ አመሰግናለሁ አሁንም ቢሆን እንግዲህ የምሰጠው ማብራሪያ ወይም ትንታኔ በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ። ይሄን አውዲዮ ለሚከታተል ማንኛውም አድማጭ ማለት ነው ግልጽ እንዲሆንለት በመጀመሪያ ቃለመጠይቁን አስደምጣለሁ ማለት ነው። ወደ ቃለ መጠየቁ? ምን አይነት ዳቦ ትወዳለህ ይላል? እንግዲህ ዳቦ ስንል ምናልባትም ከቅርጹ ሊሆን ይችላል። ወይም ደግሞ። ዳቦ በቅርጹ የተለያየ አይነት ዳቦ አለ። እንደዚሁም ደግሞ ዳቦ ደግሞ ዱቄቱ የተለያየ ዱቄት በመሆኑ። ልክ ዳቦም በስሎ እንግዲህ ለምግብነት ሲቀርብ የተለያየ ጣዕም እና ሊኖረው ይችላል ማለት ነው። እና ብዙ ጊዜ እንግዲህ ዳቦ በእኛ አካባቢ ምርጥ ዘር የሚባል ስንዴ አለ። የምርጥ ዘር በግብርና በጣም የተመርጦ በጣም የተሻለ ጥራት አለው። በተለይ ለዳቦ ተብሎ ለዳቦ ብቻ ተብሎ ተዘጋጅቶ በግብርና ባለሙያዎች ማለት ነው። ለአርሶ አደሮቹ እየተሰራጨ። ምርቱን ደግሞ በቀጥታ እንግዲህ ዳቦ ለሚያመርቱ ድርጅቶች እንዲያከፋፍሉ ሆኖ። በባለሙያ በዚህ ልክ ድጋፍ ተደርጎላቸው የሚመረት የስንዴ አይነት አለ። ስለዚህ ይህ ከዚህ የስንዴ የስንዴ አይነት የሚዘጋጅ ዱቄት ለዳቦ ማለት ነው። ለዳቦ የሚዘጋጀው ዱቄት እጅግ በጣም ሲበዛ በጣም ጣፋጭ ነው። እጅግ በጣም ሲያዩትም በቃ ደስ የሚል በጣም ላይን የሚያስጎመጅ ለአፍ የሚቀል ለጨጓራም ምቹ የሆነ ማለትም ሲመገቡት ደስ የሚል በዚህ ልክ የተመ ምርጥ ዘር የምርጥ የስንዴ ዘር አለ። ከዚያ የሚዘጋጀው ዱቄት ለዳቦ የሚዘጋጀው ዱቄት ማለት ነው። እጅግ በጣም ደስ ይላል። ከዚያ ውጪ እንግዲህ ምናልባትም ዳቦ ማለት ነው ከተለያዩ እህል አይነቶች ሊዘጋጅ ይችላል። ለምሳሌ ከበቆሎ ከሽምብራ ከገብስና ከሌሎችም እንግዲህ የሰብል አይነቶች። እነዚያ በደንብ ተፈጭተው ወይም ተቀላቅለውም ሊሆን ይችላል። ወይም ደግሞ በተናጥል እያንዳንዳቸው እህሎችም ዳቦ ሊዘጋጅ ይችላል። ዞሮ ዞሮ ማለት ነው። ይሄን ምንድነው? እንግዲህ ከእንደነዚህ አይነት የሚዘጋጀው ዳቦ ደግሞ በርግጥ ዳቦ ነው። ነገር ግን ያን ያህል የመጣፈጥ ደረጃው ልክ ይሄ ምርጥ ዘር ምርጥ የስንዴ ዘር ከሚባለው ጋራ በምንም ታምር ሊመጣጠን ወይም ደግሞ ሊገናኝ አይችልም። እና ምናልባትም ዳቦን እንግዲህ ከተለያዩ የእህል አይነቶች ልናገኘው እንችላለን እና በዋናነት ምን አይነት ዳቦ ላይ የሚለው። በግብርና ባለሙያዎች ተመርጦ የመጣ ለዳቦ ዝግጅት ብቻ የሚያገለግል ምርጥ ዘር ምርጥ የስንዴ ዘር የሚባል አለ። የእሱ ከእሱ የሚዘጋጀው ዳቦ እጅግ በጣም ይመቸኛል ነው። በዋናነት ከዚያ ውጪ ደግሞ ለምሳሌ አሁንም ቢሆን እንግዲህ እነዚህ ዳቦዎች ማለት ነው። በአይነታቸው በአሰራራቸው እጅግ በጣም ይለያያሉ። ያ ማለት ምንድነው? ለምሳሌ በቅርጻቸው ብናይ ክብ ዳቦ አለ ብዙ ጊዜ አምባሻ እንለዋለን። እንደዚሁም ደግሞ ሞለል ያለ ኢሊፕስ አይነት ሼፕ ያለው ደግሞ አለ። እሱን ኖርማሊ ዳቦ ነው የምንለው። ከዚያም ውጪ ደግሞ ምናልባትም የተለያየ ቅርጽ እየተሰጠው እንደገና ደግሞ ተጨማሪ ሌላ ቅመማት እየተደረጉበት በተለይ እንግዲህ ሳንድዊች ዳቦ የሚባል አለ። በመሃሉ ሌላ ቅመማ ቅመም እንደማር አይነት ነገር እየተደረገበት ያ ማር ሲደረግበት ደግሞ እጅግ በጣም የሚጣፍጥ ይሆናል ማለት ነው። እና ከቅርጻቸው አንፃር ከቅርጻቸው ከዳቦች ቅርጽ አንፃር በመነሳት አምባሻ የሚባለውና ዳቦ የሚባሉ ሁለት አይነት የዳቦ አይነቶች ናቸው። ስለዚህ አምባሻን ብዙ ጊዜ እንግዲህ ጠላ ቤት ላይ በተለይ አርሶ አደሮቹ ገቢያ መተው ገቢያቸውን ውለው ሲሄዱ ስለሚደክማቸው። ብዙ ጊዜ አርሶ አደሮች እንግዲህ ዳቦ የምንለውን ኖርማል ዳቦውን ሳይሆን አምባሻ የሚባለውን እሱን በቃ ተመግበው ነው የሚሄዱ ማለት። ያ አምባሻ የሚባለው ሲያዘጋጁትም ምናልባትም ቀለል ይላል ይመስለኛል ማሽን አይፈልግም በቀላሉ ምጣድ ላይ ነው እንግዲህ ሴቶች ዝም ብለው እንዲሁ የሚያዘጋጁት። ስለዚህ ካዘገጃጀቱ አንፃር ምንድነው? ቀለል ያለ ስለሆነ በብዛት ይገኛል ማለት ነው። ከዚያም በተጨማሪ ደግሞ ምንድነው? ቀጥታ ዝም ብሎ የትኛውንም አይነት በተለይ ስንዴ ተወነ ችግር የለውም የትኛውንም የስንዴ ዱቄት ነው። ዳቦ ሆኖ የሚዘጋጀው። አንድ የአይነት ዳቦ አለ አምባሻ የሚባለው ማለት ነው። ሁለተኛ ደግሞ የውሃ ዳቦ የሚባል አለ። ማለት እንግዲህ በውሃ እንፋሎት ብቻ የሚበስል ያኛው እኔ እንደ ግሌ ከሆነ እኔ ብዙም አይመቸኝም። ሲያዩት በጣም ንጹህ ነው ነጭ ነው በመልኩ ራሱ በውሃ እንፋሎት ብቻ ነው በስሎ የሚወጣው ማለት ነው። ያኛውን አይነት ዳቦ የሚፈልጉ ብዙ ሰዎች አሉ እኔ ግን አልፈልገውም ያነኛውን ለራሴ ምቾት አይሰጠኝም ማለትም። በደንብ አይበስልም ምክንያቱም በኋላ እንፋሎት ስለሚበስል ምንም ዱቄቱ ቢበስልም እንኳን ይኸው የማዕት እጅ ላይ የመላጠቅ ባህሪ አለበት። እና ከዚህ አንፃር አልወደውም አልፈልገውም። ነገር ግን በዚህ በዳቦ ማብሰያ ማሽን። የሚበስለውን ዳቦ እሱ እጅግ በጣም ቀለል ብሎኝ ጣፍጦኝ። የምመገበው በተፈጥሮም ደረቅ ያለ ስለሆነ በዚህ ልክ የምቾት ይሰጠኛል የሚል መልስ ነው። ያለኝ

እሺ አመሰግናለሁኝ። እንግዲህ እንደተለመደው የምሰጠው ወይም የምሰጠው ማብራሪያ ወይም ትንታኔ በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ ለእያንዳንዱ አድማጭ ማለት ነው ግልጽ እንዲሆንለት ሀሳቡ በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰምቼ አነባለሁ ማለት ነው። ከዚያ በኋላ ወደ ቃል ወደ ትንታኔ እሄዳለሁ ማለት ነው። ጥያቄው ምን ይላል በባህላችሁ ሰርግ እንዴት ይከናወናል? ይላል እንግዲህ ሰርግ ሲባል ቀላል ነገር አይደለም። አንድ ሰው ልጁን ለመዳር የግዴታ እንደው በትንሹ ስድስት ወር እንግዲህ ፕሮግራም ይይዛል ማለት ነው። ከስድስት ወር በፊት እቅዶችን ያወጣል። እንግዲህ በዚያ በሰርጉ እለት የሚከናወኑ የብዙ አይነት ተግባራት አሉ። እነዚያን ሁሉ ተግባራት ለማስፈፀም የግዴታ ከወዲሁ ከስድስት ወር በፊት አቅዶ እነዚያ ስም እየታቀበ በሰርጉ እለት የሚከናወኑ ተግባራት በትክክል ተፈጻሚ እንዲሆኑ ማለት ነው ለእነሱ የሚያስፈልገውን ነገር ሁሉ በማሟላት ቢያንስ ስድስት ወር እንግዲህ የሰውዬ እቅድ ይይዛል ማለት ነው። ለስድስት ወር ያህል ለዚያች ለሰርጉ እለት እንግዲህ ሰርጉ በጣም በጣም በደመቀ ሁኔታ እንዲፈጸም ብዙ ነገሮችን ሲያሟላ ይቆያል ማለት ነው። ለምሳሌ እንግዲህ ምን ምን አይነት ነገር ሊሆን ይችላል? ምናልባትም እንግዲህ ይሄ ባለሰርጉ ወይም ባለጉዳዩ በዋናነት እንግዲህ ሰርጉ ላይ የሚለበሱ የሰርግ አልባሳት አሉ። እነሱን እንግዲህ ቀደም ብሎ ምክንያቱም እነዚህ የግድ ስለሆነ የሙሽራ ልብስ የሚባለው ልዩ ልብስ ስለሆነ ያንን ልብስ እንግዲህ ገዝቶ ሊሆን ይችላል ወይ ተከራይቶ ሊሆን ይችላል፤ ብቻ ያንን ልብስ የሚያሟላበትን የተለያዩ ልብሶች ናቸው። እነዚህ ያለው ስም የሰርጉ እለት ደምቆ እንዲውል እነዚያን ልብሶች የሚያገኝበትን ሁኔታ እንግዲህ ቀደም ብሎ እቅድ ይዝና ያፈላለጋል። በዚህ ላይ አንድ ውሳኔ ያሳርፋል ማለት ነው። ስለዚህ ሰርጉ ላይ ደግሞ እንግዲህ ይሄ መብላት የተለያዩ ምግቦች አሉ የተለያዩ መጠጦች አሉ ስለዚህ እነዚያን የተለያዩ ምግቦችና መጠጦች እንግዲህ የተለያየ ከተለያየ አይነት ምግብ ነው የሚዘጋጁት። እነዚያን እንግዲህ በዚያን እለት እንዲኖሩ ቅድመ ዝግጅቱ ከወዲህ ይጀምራል ማለት ነው። ማለትም ምን አይነት ምግብ ነው የማቀርብ? ምን ያህል ካፒታል ይሄንን ሰርግ ለመካሄድ ምን ያህል ካፒታል አለኝ? የሚል ብዙ አይነት ነገሮች አሉ። ዙሮ ምንድነው ሰርግ ሲታሰብ ቀላል ነገር ስላልሆነ ዙሮ ዙሮ በዚያ ልክ በጥልቀት ታስቦበት ስለሆነ የሚደረግ እንግዲህ በዚያ በእለቱ በሰርጋቸው እለት የሚከናወኑ ታላላቅ አበይት ጉዳዮችን ብቻ ላውራ። ስለዚህ ሰርግ ሲባል የሴት የሙሽራ ወገን አለ። የሴት የሙሽራ ወገን አለ፤ የወንድ የሙሽራ ወገን አለ። እነዚህ ሁለቱ የተለያዩ ወገኖች በአንድ ላይ እንግዲህ በአንድ ላይ አንድ ቦታ ላይ ተገናኝተው የደስታቸውን በቃ የሚያበስሩበት የሚጨፍሩበት የሚጫወቱበት የሚበሉበት የሚጠጡበት አንድ መሆናቸውን የሚገልጹበት እለት ነው ሰርግ ሲባል። ስለዚህ በዚህ እለት እንግዲህ እንደ ዋና ዋና አበይት ነገሮች ምንድን ናቸው? እስክስታ አለ። ጭፈራ አለ። ድከራ አለ። ዘፈን አለ። የተለያየ የሙዚቃ ባለሙያዎች ይመጣሉ። ይጨፍራሉ፤ ይዝናናሉ። የመኪና በመኪና ሆኖ የመኪና ጉብኝት ይኖራል። በመኪና ሆኖ የሆነ መዝናኛ ቦታ ሄዶ እንግዲህ ፎቶ መነሳት አለ። እዚያ የተለያዩ ቪዲዮ ሪከርድ ይደረጋል፤ ይቀርጻል ማለት ነው። እንደገና ከዚያ ተመልሶ የሴት ወገን እና የወንድ ወገን ሰላምታ የሚቀያየርበት አለ፤ የሚተዋወቅበት። የሙሽራ ስምም የሙሽራ ስምም እንደዚሁ በወላጆች አማካኝነት ስም ይወጣ ይወጣላቸዋል ማለት ነው። ከዚህም ደግሞ አልፎ ተርፎ እንግዲህ እዚያ ሰርግ ቦታ ላይ ምን አይነት ትልቅ ትላልቅ ፕሮግራሞች አሉ ቢባል እንግዲህ እንደሚታወቀው በሬ ይታረዳል ማለት ነው። ያን በሬ እንግዲህ በአይነት በምግብ እየተዘጋጀ በቀይ ወጥ ሊሆን ይችላል፤ ባልጫ ወጥ ብቻ በተለያየ የወጥ አይነት እየተዘጋጀ ከዚያ ላይ ሰው እንደፈለገው እንዲበላ እንዲጠጣ ህፃን ሳይል ሽማግሌ እንግዲህ በባህላችን ሰርግ ላይ ተህፃን እስከ ትላልቅ ሰው ነው የሚገኘው። ከዛ በኋላ ምንድነው የሚደረገው ሁለቱ በአንድ ላይ እጅ ለእጅ ይያዙና ቀለበት እንግዲህ ለሴቷም ለወንዱም ቀለበት ታጠለቁ በኋላ ጋብቻችሁን እንግዲህ አብራሃም የሳራ ያድርግላችሁ። የተሟላ ህይወት ይኑራቸው። ተብለው በታላላቅ አባቶች ይመረቃል። ከዚያ በኋላ ልክ የምርቃቱ የተለያየ ሰዎች ትላልቅ ቦታ የሚሰጣቸው ሽማግሌ ሰዎች ከመረቁ በኋላ ማለት ነው ያው እንደአስፈላጊነቱ የተለያዩ አይነት ዘፈን ጭፈራዎች ይመጣሉ። ከዚያ በኋላ ምንድነው ሙሽራይትን እንግዲህ እንደአስፈላጊነቱ በፈረስ ሊሆን ይችላል ወይም በመኪና ሊሆን ይችላል ይይዝ እና ታቅፎ እንግዲህ ባህላዊ የሙዚቃ መሳሪያዎች አሉ እንደ ጥሩምባ መሰንቆ አይነት ነገር መሳሪያዎች እነዚያን እንግዲህ እየቀየይበት በእነዚያ ዜማ ቅላጼ እያጀቡ ሙሽራን ይዞ ወደ ወንዱ ሙሽራ ቤት ይከዳል ማለት ነው። ስለዚህ በዚህ ልክ

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን የምሰጠው ማብራሪያ ወይም ትንታኔ በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ ለእያንዳንዱ አድማጭ ግልጽ እንዲሆንለት በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰምቼ አነባለሁ ማለት ነው። ስንት ቋንቋ ትችላለህ ይላል? እንግዲህ ቋንቋ ማለት ምን ማለት ነው ልሳን ማለት ነው። ስንት አይነት ልሳን ትችላለህ ማለት ነው? ቋንቋ ማለት ሰዎች ከሰዎች ጋራ የሚግባቡበት ድምጸ ልሳን ማለት ነው። ስለዚህ እኔ ደግሞ እንግዲህ ያው ያደኩትኝ ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ከማደጌ አንፃር አንድም በዘመናዊ ትምህርት እንግዲህ እስከ ከፍተኛ ትምህርት ደረጃ ደርሻለሁኝ። በዚህ የህይወት ጉዞዬ ውስጥ ሶስት የተለያዩ ቋንቋዎችን በትክክል እናገራቸዋለሁ በትክክልም እጽፋቸዋለሁ በትክክልም አነባቸዋለሁ በትክክልም ደግሞ ሰዎች ሲናገሯቸው አዳምጣቸዋለሁ ማለት ነው። እና እነዚህ ቋንቋዎች ምን ምን ናቸው? ቢባል የመጀመሪያው እንግዲህ ይኸው አሁን የምሰራው ሰርቬይ ማለት ነው የአማርኛ ቋንቋ ነው የያፍ መፍቻ ቋንቋዬ ነው። ከዚያ ቀጥሎ በሁለተኛ ደረጃ እንግዲህ አለም አቀፋዊ ቋንቋዬ የሆነው እንግሊዝኛ ነው። እንግሊሽ ላንጉጅ ማለት ነው ይሄ እንግሊዝኛ ቋንቋ በትክክል እናገረዋለሁ በትክክል አዳምጠዋለሁ በትክክልም እጽፈዋለሁኝ ማለት ነው ሁሉንም ስኪሎችን በዚህ ላይ ችሎታ አለኝ ማለት ነው። ከዚህ በተጨማሪ ሶስተኛው ቋንቋ ማለት ነው ምናልባትም እንደው ተናጋሪዎቹ በጣም እየጠፉ እየጠፉ እየጠፉ ሄደዋል። ነገር ግን እንደው በቤተ እምነት በኩል እንደው የተወሰኑ ተናጋሪዎች አሉት የዚህ ቋንቋ። እንግዲህ ይሄ ቋንቋ ተናጋሪ ከማጣቱ አንፃር ማለት ነው ቋንቋው ከጊዜ በኋላ እንግዲህ ሊሞት ይችላል። ቋንቋው ራሱ ማለት ነው ህይወት ኑሮት ሳይሆን ቋንቋው ሞተ የሚባለው ተናጋሪ ሊያጣ ይችላል ማለት ነው። ተናጋሪ አጣ ማለት ደግሞ ቋንቋው በሌላ አገላለጽ ሞተ ማለት ነው። እና በጣም በመድከም ላይ ያለ ቋንቋ ነው። እና በዚህም አጋጣሚ እንደው ይሄንን ግእዝ የሚባል ቋንቋ ነው ይሄንን ቋንቋ እንደ መደበኛ ትምህርት ሆኖ በትምህርት ቤት ደረጃ ቢሰጥ። እንደዚሁም ደግሞ የተለያዩ እንግዲህ በዚህ ቋንቋ የተጻፉ በተለይ ቀደምት የሆኑ የኢትዮጵያ ታሪኮች ማለት ነው። በዚህ ቋንቋ ነው ተጽፈው ያሉ ማስረ እንዳንዳቸው ማስረጃ እና ምናልባትም ይህንን ቋንቋ ተምረን በማዳበር በማበልጸግ በማሳደግ እንግዲህ ቀደምት አባቶቻችን የጻፉልንን ታሪክ ቋንቋውን መሰረት አድርገነ ያንን ታሪክ እያነበብነ ስለቀደምት ታሪኮቻችን ምን ሊመስል እንደሚችል መረዳት ብንችል እንደው ጥሩ ነው። እና በዚህ መካከል እንደው ወላጆች ልጆቻችንን እንግዲህ ወደ ትምህርት ቤት ስንልክ ይህንን ቋንቋ ተጨማሪ ሆኖ እንዲሰጥ በትምህርት ቤት ደረጃ እንግዲህ የተቻለንን ግፊት ብናደርግ የሚል እንደው በዚህ አጋጣሚ ጠንክር ያለ መልእክት አዘል አስተያየት ማስተላለፍ እፈልጋለሁኝ። ስለዚህ እኔ በሶስተኛ ደረጃ የምናገረው ቋንቋ ማለት ነው ግእዝ ነው ማለት ነው። ስለዚህ እንግሊዝኛ ማነው አማርኛን እንግሊዝኛን እና ግዕዝን በትክክል እናገራቸዋለሁ በትክክልም እጽፋቸዋለሁ በትክክልም ደግሞ አዳምጣቸዋለሁ። ሁሉንም ስኪሎችን በዚህ ላይ በእነዚህ ቋንቋዎች ላይ አዳብሬ ይዣለሁኝ ማለት እችላለሁኝ። ስለዚህ አሁን ለምሳሌ እንግዲህ ይሄንን ቋንቋ ቅድም እንደገለጽኩትኝ እንግሊዝኛን በትምህርት ቤት ተምሬ ነው ያገኘሁትኝ። ይሄን ገዕዝ አማርኛ ቋንቋን ደግሞ የአፍ መፍቻ ቋንቋዬ ስለሆነ አልቸገርበትም። ነገር ግን አሁን ለምሳሌ ይሄንን አውዲዮ ለሚከታተል ሰው የግዕዝ ቋንቋን ታዲያ አንተ ተምን አግኝተህ ልትናገረው ቻልክ የሚል እንግዲህ ጥርጣሬ ማለት። በአእምሯቸው ውዝግብ ሊፈጥርባቸው ስለሚችል ይህንን የግዕዝ ቋንቋ ደግሞ ከየት መማር እንደቻልኩኝ እሱን ደግሞ የተወሰነ ማብራሪያ እሰጣለሁ ማለት ነው። ስለዚህ በተለይ እኛ አካባቢ ቅድም ገልጬዋለሁኝ እንደ ኢትዮጵያ ማለት ነው ብዙ ጊዜ በቤተክርስቲያን አስተምሮ ላይ የመግባቢያ ቋንቋችን ግእዝ ነው ማለት ነው። እና እኔም ደግሞ እንግዲህ ወደዚህ ወደ ዘመናዊ ትምህርት ቤት ከመግባቴ በፊት የነዚህ በሀበሻ ትምህርት ቤት ገብቼ የተወሰነ አንድ ሶስት አመት ቆይቼ ስለነበረ በዚያ ቆይታዬ ነው እንግዲህ ይሄንን ግእዝ ቋንቋ እንድናገር ወይም ደግሞ እንድረዳው ወይም ደግሞ እንድጽፈው የቻልኩት ማለት ነው። ለምሳሌ ከዚህ ግእዝ ቋንቋ እንግዲህ የተለያዩ ስነ ቃሎችን እያነሳው መናገር እችላለሁ ቅኔ እየቆጠርኩኝ ቅኔ መቀኘት እችላለሁኝ። ወይም ደግሞ እንግዲህ ሰዋስዋዊ ዘይቤን ተከትዬ ቋንቋውን ከሚችል ሰው ጋራ መቃ መነጋገር እችላለሁኝ። ለምሳሌ ኢትበል ለጌሰም ጌሰምሰ ትሄሊ ለርዕሳ ይላል አሁን ይሄ እንግዲህ የአማርኛ ቋንቋ ሳይሆን የግዕዝ ቋንቋ ነው። ያ ማለትም እንግዲህ ወደ አማርኛው ትርጓሜ ስናመጣው ስራህን ስትሰራ ነገ እሰራዋለሁ አትበል ነገ ራሱን የቻለ የስራ ቀን ስለሆነ ዛሬ መስራት ያለብህን ዛሬ ስራ የነገን ነገ ትሰራለህ

እሺ አመሰግናለሁ አሁንም ቢሆን እንደተለመደው እንግዲህ የምሰጠው ማብራሪያ ወይም ትንታኔ። ምን ርዕሰ ጉዳይን መሰረት በማድረግ እንደሆነ ለእያንዳንዱ አድማጭ ማለት ነው ይሄንን አውዲዮ ለሚከታተል ለሚያዳምጥ። ለማንኛውም አድማጭ ለማለት ነው ግልጽ እንዲሆንለት በመጀመሪያ ቃለመጠይቁን በደምጽ ሰምቻ እነባለሁ ማለት ነው። ቃለመጠይቁ ምን ይላል በእጅ የሚሰራ ስራ ታደርጋለህ ይላል? መልሱ አዎ ነው። በጅ የሚሰራ ስራ ትሰራለህ ወይ ታደርጋለህ ወይ ማለት ያው ተመሳሳይ ትርጉም ስላላቸው ችግር የለውም። ስለዚህ እንግዲህ በእጅ የሚሰሩ እጅግ በጣም ብዙ አይነት ስራዎች አሉ በእጅ የሚሰሩ በእጅ የሚተገበሩ። ለምሳሌ ጽሁፍ ሲጻፍ በእጅ ነው የሚጻፈው። እንደዚሁም ልብስ ሲታጠብ ብዙ ጊዜ በተለይ በታዳጊ ሀገሮች ምንም አይነት የልብስ ማጠቢያ ማሽን ተጠቃሚ አይደለንም። ስለዚህ በእጃችን ነው ልብስም ቢሆን የምናጥበው። የትኛውንም አይነት ስራ ለምሳሌ አናጺ ቢሆን ሚስማር ሲመታ እጁን ተጠቅሞ ነው እንግዲህ በእጁ ታግዞ ነው መዶሻውን የሚመታው በመዶሻ የሚመተው ማለት ነው። ግን በእኛም ቢሆን እንግዲህ ድንጋዮችን እያስተካከለ ቅርጽ እየሰጠ እንግዲህ ግንባታውን የሚጀምረው እጁን ተጠቅሞ ነው። ምናልባት በዋናነት እንግዲህ የትኛውንም አይነት ስራ ስንሰራ ልበለው። የትኛውንም 99 ፐርሰንት የሚሆነውን የእያንዳንዱን የእለት ተእለት ስራችን ሁሌም ቢሆን ትልቁን ሚና የሚጫወተው እጃችን ነው ማለት ነው። ለምሳሌ ይሄ የእጅ ሽመና የሽመና ስራ የሚሰሩ ሰዎች ለምሳሌ እንደው 15 ፐርሰንት በግላቸው የሚሰሩት ስራ ሊኖር ይችላል ዝሮ ዝሮ ግን ምንም ይሁን ምን እጃቸውን ተጠቅሞ ነው ስራን ሁሉ የሚሰሩት። የትኛውንም እቃ ለማ እቃውን ለማንሳት ወደ ሌላ ቦታ ለመቀየር። በቃ የትኛውንም አይነት ስራ ቢሆን የምንሰራው እጃችንን ተጠቅመን ነው። ምናልባት እንግዲህ ተሸክመን እንደው ተሸክመን እንኳን ስንሄድ ራሱ ትክሻችን ላይ ስላደረግነው ብቻ ተሸክመነው መንቀሳቀስ አንችልም ለምን ምን ያስፈልገዋል? በእጃችን ጥብቅ አድርገን መያዝ ያስፈልገናል ማለት ነው። እና የትኛውም አይነት ስራ ይሁን እጅን ሳንጠቀም የምንሰራው ስራ የለም። ምናልባት ም ብሎ እንዲሁ ማየት ከሆነ እጃችን ላያስፈልገን ይችላል ምክንያቱም አይናችን ስለሚለይልን። መስማትም ከሆነ እጃችን ተግባር የለውም ጆሯችን ነው እንግዲህ የድምጽን ልዩነት ድምጽን መለየት የምንችለው በጆሯችን ስለሆነ። የእጅ ሙያ የለውም ነገር ግን ስራ ለሚሰራ ስራ ግን እያንዳንዱ እንቅስቃሴ እያንዳንዱ ተግባር ማለት ነው። በምን አማካኝነት ይተገበራል ወይ ይፈጸማል ማለት ነው። በእጅ እጅ እንግዲህ የትኛውንም አይነት እንቅስቃሴ የትኛውንም አይነት ተግባር ለመከወን ለመፈጸም ለመ ለመተግበር የሚያገለግለን እጅግ በጣም ሲበዛ በጣም ጠቃሚ የሆነ የሰውነት ክፍላችን ነው ማለት ነው። ለምሳሌ እንደው አሁን አውሮፕላን አብራሪ ነው እንበል እንግዲህ አውሮፕላን አብራሪም ቢሆን እንኳን እጁን ተጠቅሞ ነው እንግዲህ ማሽኑን አውሮፕላኑን አቅጣጫውን ምን ሁሉን ነገር የሚያስተካክል ማለት ነው። የመኪና አሽከርካሪ ነው ብንል በእግሮቹ ያው ፍሬን ይይዛል ምን ይላል እሱን እሱን ነገር እግሩም አንድ ስራ ይሰራል። በርግጥ ሰባ ስልሳ ፐርሰንት የሚሆነውን ግን የእጅ ስራ ነው ማለት ነው በእጁን ተጠቅሞ ነው እንግዲህ ብዙውን ስራ የሚሸፍነው ማለት ነው። ሌላውም ለምሳሌ አሁን ቢሮ ላይ የሚሰራ ማንኛውም አይነት ሰው ማለት ነው። እንግዲህ የትኛውንም አይነት ጽሁፍ የሚጽፈው በእጆቹ ነው ስለዚህ እጅ እጅ የማይሰራው ስራ በመዚህ አለም ላይ የለም ማለት ይቻላል ማለት። የእጅ አስተዋጽኦ የሌለበት ስራ የለም ሁሉን ነገር በእጃችን ተጠቅመን ስለምንሰራ ማለት ነው። ለዚያም እኮ ነው እጅ የሌላቸውን ሰዎች ስናይ እጅግ በጣም የምናዝነው ልቦናችን የሚሰበር ማለት እንዴት ሆኖ ነው የሚኖረው እንጀራ ለመብላትም እኮ ራሱ የበሰለ በስሎ የቀረበን እንጀራ ራሱን ለመብላት የግዴታ እጅ ያስፈልጋል። ምክንያቱም ጉሮሮአችን የሚወጣውን እጃችን ይመጥነዋል ስለዚህ እንጀራን ቆርሰን በወጥ አጣብቀን ለመብላት የግዴታ እጅ አስፈላጊ ነው። እና እጅ የትኛውም የእያንዳንዱ የእለት ተእለት ተግባራችን ላይ እጅግ በጣም ሲበዛ ዘርፈ ብዙ ጠቀሜታዎች አሉት ማለት ነው። ቅድም ገልጬዋለሁኝ በርግጥ ጨምሬ አለማብራሪ ለመስጠት ያክል ለምሳሌ አሁን አንድ ሰው ምኑንም ያህል ሀብታም ይሁን እጅ ከሌለው ዝሮ ዝሮ የሰው ጥገኛ ነው ማለት ነው ሰው ነው ነገሮችን ሁሉ የሚያደርግለት ማለት ነው። ምንም ሀብታም ይሁን እጅ ከሌለው የሚጎርሰውን እንጀራ እንኳን ራሱ ሰው ነው አንስቶ ወይም ደግሞ ቆርሶ መጥኖ ሊያጎርሰው የሚችል ማለት ነው። በምን ይበላል ታዲያ በእግሩ አይበላ መችስ? ስለዚህ እጅ እንግዲህ የተለያዩ ስራዎችን ለመስራት እጅግ በጣም ሲበዛ ብዙ ዘርፈ ብዙ ጠቀሜታዎች ያሉት አንዱ እና ዋናው የሰውነት ክፍላችን ነው ማለት ነው። ምግባችንንም እኮ አብስለን ለመብላት የግዴታ በእጆቻችን ነው ብዙዎችን ሁሉንም ስራዎችን የምንሰራቸው ሽንኩርት ለመላጥ ሊሆን ይችላል። እሳት ለማያያዝ ሊሆን

እሺ አመሰግናለሁ አሁንም እንግዲህ እንደተለመደው በመጀመሪያ ደረጃ ስለምሰጠው ማብራሪያ ወይም ትንታኔ እያንዳንዱ ይሄን አውዲዮ ለሚከታተል ወይም ለሚያዳምጥ ሰው ሀሳቡ ግልጽ እንዲሆንለት በመጀመሪያ ደረጃ ቃለ መጠይቁን በድምጽ አሰምቼ ማንበብ አለብኝ ማለት ነው። ወደ ቃለ መጠይቁ ባዶ እግር መራመድ ታውቃለህ ይላል? እንግዲህ ባዶ እግር መራመድ ታውቃለህ የሚለው እንግዲህ የተለያዩ የአማርኛ ቃላት ስብስብ ናቸው። እነዚህ ስብስብ ቋንቋው በሚፈልገው ሰዋሰዋዊ ዘዬ የተቀናጁ ወይም ደግሞ የተዋቀሩ ስላልሆነ ማለትም ትክክለኛ ትርጉም ፍቺ ያለው አረፍተ ነገር ስላልሆነ ቃላቱን የማስተካከል ስራ መስራት ግድ ይለኛል ማለት ነው። በመጀመሪያ ስለዚህ በባዶ እግርህ መሆን አለበት በባዶ እግርህ ተራምደህ ታውቃለህ ነው መሆን ያለበት? እንግዲህ አሁን ይሄ ጥያቄው ምን ላይ እያጠነጠነ ነው። እንደ አጠቃላይ ሀሳቡ በባዶ እግር መራመድ ላይ ያለ ሀሳብ ስለሆነ ምንድነው? በባዶ እግርህ መ ተራምደህ ታውቃለህ ወይም ደግሞ መራመድ ትችላለህ ማለት ይቻላል ወይም ደግሞ ተራምደህ ታውቃለህ ሊሆን ይችላል። ስለዚህ በባዶ እግርህ ተራምዶ የማያውቅ ሰው አይኖርም ማንም ሰው ቢሆን እንደው በባዶ እግሩ ሳይራመድ ያለ ሰው አለ ብዬ በታምር አላምንም። በአንድም በሌላም እቤት ውስጥም ሊሆን ይችላል ወይም ደግሞ ከቤት ውጭ በባዶ እግሩ መቼም ሳይራመድ የሚውል ሰው አለ ብዬ አላምንም። ጫማ አውልቆ በምን ያለ ጫማ የግድ ቤት ውስጥ ስለሚንቀሳቀስ ማለት ነው። ነገር ግን በባዶ እግርህ መራመድ ትችላለህ ወይ ተብሎ ቢጠየቅ የተሻለ እንደው የጥያቄው መንፈስ የተሻለ ይሆናል ማለት ነው። እና እችላለሁ ነው መልሱ ያ ማለት ምን ማለት ነው? እንግዲህ ምንም ለእግርህ ድጋፍ የሚሰጥ ነገር ሳትጠቀም ማለት ለእግርህ መከላከያ ነገር ሳትጠቀም እግርህን እንቅፋትም ይሁን እሾህም ይሁን የትኛውም አይነት እግርህን የሚጎዳ ነገር እንዳይ እግርህን እንዳይጎዳህ መከላከያ ለእግርህ መከላከያ ሳታደርግለት ወይም ደግሞ ለእግርህ የደህንነ ደህንነት ሳታደርግ ዝም ብለህ እንዲሁ መራመድ ትችላለህ ወይ ስለሆነ ሀሳቡ መልሱ አዎ ነው። በተለይ አሁን ሳይሆን እንግዲህ በእግሬ መራመድ እችል የነበረው በባዶ እግሬ መራመድ እችል የነበረው ከዛሬ እንግዲህ አስር አመት በፊት ነው። አሁን አሁን ግን ሙሉ ሃያ አራት አስራ ሁለት ሰዓት ማለት ነው እንግዲህ እንግዲህ ሽፍን ጫማ ነው አድርጌ የምውለው ከዚያ በሽፍን ጫማ ተሸፍኖ ከመዋሉ አንፃር ምንድነው ማለት ነው? እግሬ በጣም ለስልሷል ማለት ነው ማለት እንደ እንደ የትኛውም የሰውነት ክፍሌ በጣም ስስ ሆኖል ቆዳው ማለት ነው። ስለዚህ በባዶ እግሬ ልራመድ ብል እግሬ እንግዲህ ይፈራል ማለት ነው። ያ ይፈራል ማለት በቃ በቀላሉ በአፈሩ በጠጠሩ ዝም ብሎ ይጠቃል ይጎዳብኛል ማለት ነው። እና እንደዚህ ስለሆነ ምቹ የሆነ ቦታ ወይም ለምለም ሳራማ ቦታ ካልሆነ በስተቀር በባዶ እግሬ አሁን በጠጠር መንገድ ወይም በአስፋልት ልራመድ ብል አይሆንልኝም እግሬንም ስለማይችል ማለት ነው። ነገር ግን በተለይ የገጠራማው ክፍል ላይ ያሉ ሰዎች ምንድነው? የትኛውንም አይነት ርቀት ሲጓዙ በባዶ እግራቸው ነው የሚንቀሳቀሱት። ያ ማለት ባዶ እግራቸው ራሱ የመሬቱን እንግዲህ ምንድነው? የመሬቱን ምቾት አለመኖር እግራቸው ለምዶታል እግራቸው ቆዳቸው ራሱ በጣም ጠንክሯል። በቃ ደረቅ ሁኗል የእግራቸው ቆዳ በጣም ጠንካራ ከመሆኑ አንፃር። የትኛውንም አይነት እንግዲህ የሚጎራብጥ ወይም ደግሞ የሚዋጋ የሚዋጋቸውን ነገር በቀላሉ አይረዱትም። ስለዚህ ምንም ስለማይመስላቸው በተለይ የገጠሩ ማህበረሰብ ማለት ነው። በባዶ እግሩ መራመድ ይችላል። ወይም

እሺ አመሰግናለሁ እንግዲህ እንደተለመደው የምሰጠው ማብራሪያ በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ ይሄን አውዲዮ ለሚከታተል ወይም ለሚያዳምጥ አድማጭ ሁሉ ሀሳቡ ግልጽ እንዲሆንለት ማለትም የማብራራውን ነገር በቀላሉ መረዳት እንዲችል ማለት ነው። በመጀመሪያ ቃለመጠይቁን በድምጽ አሰምቼ አነባለሁ ማለት ነው። ስለዚህ ቃለመጠይቁ ምን ይላል ማቅረቢያ ማድረግ ትችላለህ ይላል? ስለዚህ የጥያቄ አሁን እንዲሁ በቋንቋው ወስዋሳዌ ዘዬው ስናየው የተሟላ ትርጉም ያለው አይደለም ምንም ቃላቱ የአማርኛ ቃላት ቢሆኑም ነገር ግን ቃላቱ ትክክለኛ የቃላት ደረጃቸውን የጠበቁና አወቃቀሩን በጠበቀ የቋንቋው የቃላት አወቃቀርን በጠበቀ መልኩ ስላልቀረበ ትርጉም የለውም። ስለዚህ እንግዲህ ይሄንን ጥያቄ እኔ በማስተካከል ማለት ነው የጥያቄው አውዱ ማለት ስለ ምን ጉዳይ ርዕሰ ጉዳይ እንዲብራራለት እንደፈለገ አውዱን በመግለጽ ሳይለቅ አውዱን ሳይለቅ ማለት ነው ጥያቄውን እንደገና በማስተካከል ለጥያቄው መልስ እሰጣለሁ ማለት ነው። አሁን ወደ ጥያቄው ማስተካከል ማቅረቢያ ሳይሆን ወይ ቀረብ ማድረግ ትችላለህ ተብሎ ሊጠየቅ ይችላል ወይም ደግሞ ማቅረብ ትችላለህ ተብሎ ሊጠየቅ ይችላል። ስለዚህ ማቅረብ ትችላለህ ሲልም ሆነ ወይም ደግሞ ቀረብ ማድረግ ትችላለህ የሲልም ቢሆን ሁለቱም የተሟላ ትርጉም ያላቸው አረፍተ ነገሮች ናቸው። ነገር ግን የሚቀርበው ነገር ግን ምን እንደሆነ አልተገለጸም። ስለዚህ ድብቅ ነው ድብቅ ስለሆነ እንግዲህ ይሄንን ድብቅ የሆነውን ሀሳብ ደግሞ የተለያዩ ርዕሰ ጉዳዮችን እያነሳን በምሳሌ እያስደገፍን በቃ በጥልቀት ማብራራት መቻል አለብኝ ማለት ነው። ስለዚህ ምንድነው? ማቅረብ ትችላለህ ተብሎ ቢጠየቅ ምሳሌ ምን ማቅረብ ለምሳሌ አሁን ምግብ እንግዲህ ምግብ ማቅረብ ሊሆን ይችላል። የሆነ ሰው ምግብ አስፈልጎት ከሆነና ያንን ምግብ እንዲመገብ ምግቡ ካለበት ቦታ ልክ በምግብ መመገቢያ እቃ አዘጋጅቶ የሚበለውንም አባያውንም አብሮ እንግዲህ በትክክል አስተካክሎ ለ ያን ምግብ ለሚጠቀም አካል ማቅረብ መቻል ሊሆን ይችላል። አንድ ምሳሌ ማለት ነው ስለዚህ ማቅረብ ትችላለህ ሲል በዚህ ልክ እንረዳለን። ወይም ደግሞ እንግዲህ ለምሳሌ አሁን ነጋዴ አለ አንድ ነጋዴ የተለያዩ ነገሮችን እንግዲህ ከሌላ ወጣ እያመጣ እያቀረበ ወይም ደግሞ እያስላከ እዚህ ደግሞ እሱ ጨመር አድርጎ ትርፍ በመያዝ ይሸጣል ወይ ይነግዳል ማለት ነው። እና በዚህ ሰዓት አሁን ለምሳሌ እኔ ለምሳሌ አሁን መኪና መግዛት ፈልጌ መኪና አቅራቢ ላይ ሄድና እንደዚቺ አይነት ሞዴሎ እንደዚህ የሆነ ስፌቷ እንደዚህ የሆነች በዚህ ደረጃ ያለች መኪና አለችህ ብየ እጠይቀዋለሁኝ። የለኝም አሁን ለጊዜው የለኝም ይለኛል። በዚህን ሰዓት እሺ ማቅረብ ትችላለህ ሌላ ጊዜ ማቅረብ ትችላለህ እለዋለሁ ማለት ነው። ያ ማለት ምን ማለት ነው? ሌላ ጊዜ ይቺን መኪና ማምጣትና ልታመጣ ትችላለህ ወይ አምህ ልትሸጥልኝ ትችላለህ ወይ እያልኩት ነው ማለት ነው። ስለዚህ ማቅረብ ሲል በሌላ መልኩም ልክ እንግዲህ የሆነን ነገር ለገበያ ሽያጭ ማቅረብ መቻልን የሚያጠይቅ ሀሳብ ይሆናል ማለት ነው። በሌላ ደረጃም ደግሞ ማቅረብ ትችላለህ ሲል? ለምሳሌ አሁን ምንድነው? ሁለት ሰዎች እንግዲህ ሊጣሉ ይችላሉ ሲጣሉ እንግዲህ ምናልባትም ባሉ ባልታወሬ ዝም ብሎ ዝም ብሎ በቃ ሰው ጎረቤት መቼም አንዳንዴ እንደው ክፉ ጎረቤት ነው ምናምን የሚባል ነገር አለ። አውቆ ሆን ብሎ ሰዎች እንዲጣሉ እከሌ እኮ እንደዚህ ብሎ አለኝ ብሎ ይልና አውቆ ሸውክ ይነግረዋል። ከዚያ ይሄ ሰውዬ ደግሞ በዚያ ሰውዬ ሸውክ ምክንያት ማለት ነው ያንን እውነት ይመስለውና ይሄድና ለምን እንደዚህ አደረክ ብሎ የሆነ እንግዲህ ይጣላል ወይም ይደባደባሉ ወይም ይኮራረፋሉ ማለት ነው። ከዚያ በኋላ እንግዲህ እነዚህ ሰዎች እንዴት እንዴት እንዴት ልታደርግ ቻልክ ከሚል ብዙ ንግግር ሊነጋገሩ ይችላሉ። ከዚያ አይ እንዲህ አይነት ወሬ ሰምቻለሁኝ ይለዋል እንደ እንደዚህ አላደረክም ይላል አላደረኩም ሌላው ይችላል እንግዲህ ካላደረገ ማለት ነው። አይ እንደዚህ አድርገሃል ይሄንን አድርገህ ያደረግክ አንተነህ ሳምቻለሁ ይለዋል ማን ነገረህ? ሸውከኛን ማቅረብ ትችላለህ ይለዋል የዛን ጥያ ማለት ይህንን ውሸት ፈጥሮ የነገረኸን አካል ፊት ለፊቴ እውነት ለመፈጸም ይሄን ድርጊት መጥቶ በቃል ይነግረኛል ወይ ውሸተኛ ስለሆነ ያ ሰውዬ ስለማይመጣ ማለት ነው። እና ማቅረብ ትችላለህ ወይ ብሎ በዚህ በዚህ ወደ ራሱ ጥያቄ ሊጠይቀው ይችላል ማለት ነው። እና በዚህ ሰዓት እንግዲህ አዎ ይላል እሱም እውነት ይመስለውና አዎ ይላል ከዚያ ያ ሸዉከኛ ደግሞ እንደዚህ ብለህ ያልከኛ እወቅህ ነው እንዴ ነው ወይስ እውነት ግን ነው እውነት ግን ተሆነ እናድና አላደረኩም እያለኝ ስለሆነ በዚህ ልክ አረጋግጥልኝ ብሎ የሆነ እንግዲህ ደግሞ ይሄኛው ደግሞ እውነት መስሎት ይሞግተዋል ማለት ነው። ግን ያኛው ሲጀመር ውሸታም ስለሆነ በዚህ ልክ ሊቀ

እሺ አመሰግናለሁ አሁንም ቢሆን እንግዲህ እንደተለመደው ለመልስ ትንታኔየ ከመሄዴ በፊት ጥያቄውን በደንብ አስደምጬ አስነብባለሁ ማለት ነው። ይህን ማለት እንግዲህ እያንዳንዱ አድማጭ ስለምን ርዕሰ ጉዳይ ላይ ያተኮረ ትንታኔ እንደምንሰጥ በቀላሉ እንዲረዳው ማለት ነው። ስለዚህ ወደ ጥያቄው የልደትክን እንዴት ታከብራለህ ይላል? አሁን እዚህ ጋር የልደትክን ሳይሆን ልደትክን ነው መሆን ያለበት ልደትክን እንዴት ታከብራለህ ነው ተብሎ መጠየቅ ያለበት ስለዚህ። እኔ ደግሞ ልደቴን በተለያየ አይነት መልኩ ማንም ሰው ቢሆን የትኛውም አይነት ሰው ልደቱን እንግዲህ አቅሙ በቻለ አቅሙ አቅሙ በመጠነ መልኩ እንደ ቤተሰቡ እንደ አካባቢው እንደ ኑሮው። ልደቱን ያቀብራል ሰው ማለት ነው። ምናልባት እንግዲህ ከትንሹ ጀምረን እስከ ትልቁ ድረስ ምናልባት እንግዲህ በጣም በገንዘብ ያላቸው ሰዎች ሀብታም የሆኑ ሰዎች ምናልባትም ልደታቸውን በሬ ገዝተው በማረድ በዚህ አጋጣሚ። በሬ አርደው ልደታቸውን የሚያከብሩ ትላልቅ ሀብታም ሰዎች ሊኖሩ ይችላሉ። እንደዚሁም ድሀ የሆነ ሰው ደግሞ ማለት ነው። ማለትም ድሁፐሀ ሲባል እንግዲህ የገንዘብ መጠኑ በቃ ወርሐዊ ገቢው ትንሽ የሆነ ማለት በቃ ከእጅ ወደ አፍ የሚኖር አይነት ሰው ማለት ነው። እንደነዚህ አይነት ሰዎች ከሆኑ ደግሞ ምናልባት እንግዲህ ልደታቸውን ዝም ብለው አንድ ሻማ ገዝተው ያቺን ሻማ በማብራት የወደፊት መልካም ምኞት ምኞታቸውን ወይም ደግሞ ተስፋቸውን ይገልጻሉ ማለት ነው። እና ምንድነው ልደትን ሰዎች የሚያከብሩበት በተለያየ የዲግሪ ልዩነት ነው ማለት ነው። በጣም እጅግ በጣም ሲበዛ የዲግሪ ልዩነት አለ። ልደትን በማክበር በኩል የድሃ ልጅ እና የሀብታም ልጅ በመሆን እጅግ በጣም ሲበዛ ሰፊ የሆነ የዲግሪ ወይም ደግሞ የክንውን ልዩነት አለ ማለት ነው። ይሄን ማለት ምን ማለት ነው? አንድ ሰው እንግዲህ ቤተሰቦቹ በኑሯቸው ደካማ ከሆኑ ጭራሽ መቼ እንደተወለደ ላያስቡት ይችላሉ። ቢያስቡትም እንኳን ራሱ ምንድን ነው ሊያደርጉለት የሚችሉ ምናልባት ሻማ ሊያበሩለት ይችላሉ። ወይም ደግሞ ኦ አቢ ዛሬ ነበር እኮ ያንተ ልደትህ ብለው ዝም ብለው ብቻ ያንን ቀን እንደተወለደ በመረጃ ደረጃ ዝም ብሎ ነግረውት ይቀራል ማለት ነው። ያ ማለት ምን ማለት ነው? ሚጣ ወይም አቢ ብለው ይጠሩና ልደትህ እኮ ዛሬ ነው እንደዛሬ ቀን እኮ ነው አንተ የተወለድክ ይሉና ልክ በዚህ በወሬ ደረጃ ብቻ ገልጸውለት የሚቀሩ ማህበረሰብ አለ። ምንም እኔ ይሄ ውሸት አይደለም ወይም ደግሞ እኔ የፈበረኩት ሳይሆን በቃ በእውነት በዚች ምድር ላይ ስንኖር እንግዲህ በኢትዮጵያ ላይ ያለው እውነታውን ፋክቱን ስለማወራ ማለት ነው። ስለዚህ። አንዳንዶቹ ደግሞ ምናልባትም እንግዲህ ልጆቻቸው ምናልባት የሽተሌ የልጅ ሊሆኑ ይችላሉ የሽተሌ የልጅ ማለት እንግዲህ እንግዲህ መውለድ እምቢ ብሏቸው ብዙ የሚሰቃዩ ሰዎች አሉ። ከዚያ በኋላ እንደው ከስንት ጊዜ አንድ ጊዜ አንድ ልጅ ወይም ሁለት ልጅ ሊያገኙ ይችላሉ እና እንደነዚህ አይነት ሰዎች ደግሞ አንድም በገንዘባቸው ሀብታም ስለሚሆኑ ብዙ ጊዜ ሽተል የሚሆኑት ሀብታሞች ናቸው። ስለዚህ እነዚህ ሰዎች ደግሞ ምናልባትም እንግዲህ ልጃቸውን እንደው በተለየ ሁኔታ ልደቱን ለማክበር ሲሉ ምንድነው ያደርጉለታል ማለት ነው? በሬ እስከማረድ ይደርሳሉ ማለት ነው። በሬ ያርዱና በቃ እንደ አጠቃላይ የሰፈሩን ህዝብ ጠርተው በቃ ያዝናኑታል ያጫውቱታል በቃ ጨዋታ ሳቅ ጨዋታ ፈገግታ ደስታ። በደስታ በቃ ያ እለት ያልፋል ማለት ነው። በሳቅ በጨዋታ በደስታ በፈገግታ ሁሉም ሰው እንግዲህ የቻለውን እየበላ የቻለውን እየጠጣ እንደሚችለው ልክ እየተጫወተ እየጨፈረ ያንን እለት ሊያሳልፍ ይችላል ማለት ነው። ስለዚህ እንደው እንደ አጠቃላይ ግን እንደው በአማካይ ማለት ነው። ብዙ ጊዜ እንግዲህ ልደታችንን ስናከብር ምንድነው ዳቦ በመድፋት ነው? ብዙ ጊዜ ዳቦ አንዳንድ ሰዎች ላይ እንግዲህ ዳቦ ላይ የህፃኑ ማለት ልደቱ የሚከበርለት ሰው ስም ይጻፍና በዚያ ልክ ዳቦ እየተቆረሰ ቡና እየተፈላ ፈንድሻ እየተቆረሰ እንደዚሁም ሻማ እየበራ ይቺ ሻማይቱም ምናልባትም የልደቱ የሚከበርለትን ሰው እድሜ ቁጥር ቁጥር ያለባት ሻማ ትዘጋጅ። እና በዚህ ልክ እንግዲህ ልደት እናከብራለን ማለት ነው። ሁላችንም ቢሆን ልደታችንን ልክ በእንደዚህ አይነት ፕሮግራሞች ብዙ ጊዜ እናሳልፋለን ማለት ነው። እና ይሄ እንደውም በተለይ ባደጉት ሀገሮች ላይ የተለመደ ነው። ሻማ ማብራት እኛ ጋር እንኳን ያን ያህል እንግዲህ በተለይ ወደ ገጠሩ ክፍል ይሄን ያህል የተለመደ ነገር አይደለም ዞሮ ዞሮ። ልደትን ስናከብር በዚህ ልክ ፕሮግራሞች ይኖራሉ በዚህ ልክ ደግሞ የሚፈጸሙ ተግባራት ይኖራሉ። ስለዚህ ፎቶ መነሳት አለ። የተለያዩ ቆቦች ቆብ እየተደረገ እንኳን እንኳን አደረሰህ የሚሉ መልእክቶች እየተጻፉ በዚህ ልክ እንግዲህ በሳቅ በደስታ በፈገግታ

እሺ አመሰግናለሁ አሁንም ቢሆን እንግዲህ እንደተለመደው ወደ ቃለመጠየቁ እኸድና ቃለመጠይቁን በድምጽ አሰምቼ አነባለሁ። ያ ማለት ምንድነው? እንግዲህ በምን እርሰ ጉዳይ ላይ ትንታኔ እየሰጠሁ እንደሆነ እያንዳንዱ ይሄን አውዲዮ ለሚከታተል አድማጭ ሀሳቡ ግልጽ እንዲሆንለት ማለት ነው። አሁን ወደ ቃለ መጠየቁ ይቅርታ መጠየቅ ቀላል ነው ይላል። መልሱ እንግዲህ እንደ ባለቤቱ ይሆናል ለኔ ለራሴ ቀላል ነው ነገር ግን ይቅርታ የሚጠይቀውና የሚጠየቀው አካል። ልዩነት ነው እንግዲህ እዚህ ጋር ልዩነት የሚያመጣብን ማለት ነው። እና እንግዲህ በመጀመሪያ ደረጃ ይቅርታ የሚጠየቀው እንዴት ነው? ይቅርታ የሚጠይቀውስ ማነው? ይቅርታ የሚጠየቀውስ በምን አይነት ሁኔታ ነው የሚሉትን? በእነዚህ ጥያቄዎች ላይ የተወሰነ ማብራሪያ መስጠት መቻል አለብኝ። ስለዚህ ይቅርታ የሚጠየቅ እንዴት ነው? ቢባል እንግዲህ ሁለት ሰዎች እንግዲህ በስራ አጋጣሚ ሊሆን ይችላል ወይም ደግሞ በጉርብትና ሊሆን ይችላል። ወይም ደግሞ እንግዲህ በሆነ ሁኔታ ብቻ ይገናኛሉ ሲገናኙ። ምናልባት እንግዲህ አንዱ በውሸት መረጃ ሊሆን ይችላል በተሳተ መረጃ እንግዲህ ስለ ሰውየው የተለየ ስሜት እንዲኖረው ሌላ ሰው። በውሸት መረጃ ሰጥቶታል ማለት ነው። ስለዚህ ያንን እሱ ሳያውቅ ውሸት መረጃ መሆኑን ሳያውቅ ያን መረጃ መሰረት ያደርግና። ሂዶ እንግዲህ ያንን ሰው ያንን ተቃ ሌላኛውን ሰውዬ ሊያስቀይም ይችላል ማለት ነው። ማለትም ወይም ሊናገረው ይችላል ወይም ሊደበድበው ይችላል ወይም ብቻ የሚችለውን እርምጃ ሊወስድበት ይችላል ማለት ነው። በዚህ ሰዓት ይሄን እርምጃ ሲወስድበት። ይህንን የተስሳተ መረጃ በመስማት ነው ያን እርምጃ የሚወስድበት። ከዚያ በኋላ እንግዲህ ከጊዜ ብዛት ምንድነው የሚባለው? እውነትና ጭስ መውጫ ያጣ የሚባል አለ። እንግዲህ እንደ አካባቢያችን ከሆነ እውነትና ጭስ መውጫ አያጣም ይባላል። ያ ማለት ምንድነው? እውነት ለጊዜው ብትደበቅም እንኳን ብላ ብላ ግን ጊዜዋንና ሰአቷን ጠብቃ ብቅ ትልና መቼም የማትበጠስ ጠንካራ ክር ሆና ትመጣለች የሚል መልእክት ነው ያለው። እና ምንድነው እንግዲህ ከጊዜ በኋላ እንግዲህ ይሄንን ድርጊት የፈጸመው አካል ማለት ነው። ያ ይሄ የነገረው ውሸት የነገረው ሰውዬ። ውሸቱን እንደሆነ በአንድም በሌላም እንግዲህ ከተለያየ ሰውም ሊሆን ይችላል ወይም ራሱ ያን ውሸቱን የነገረው ሰውዬም ሊሆን ይችላል። የውሸት መረጃ እንደነበረ ሲገልጽለት እንዴ? በውሸት ነው እንዲህ ነው እንደዚህ ብለኸኝ እንደዚህ አይነት ድርጊት የፈጸምኩኝ ምናምን ነገር ይልና ይጸጸታል። ስለዚህ ይቅርታ ማለት መጸጸት ማለት ነው። ይቅርታ ማለት ቀድሞ ለተደረገ ወንጌል ማለት በደል። መጸጸትና ይቅርታ መጠየቅ መጸጸት ይቅር በለኝ ማረኝ ሳላውቅ ነው ይሄን ያደረኩትኝ። የሚሉ በቃ የሆነ የማስተዛዘኛ ቃናትን ተጠቅሞ እንግዲህ በስመ አምላክ ማለት ነው ማለትም የፈጣሪውን ስም እየጠራ እየማለ እየተገዘተ ይቅርታ እንዲያደርግለት ይማፀነዋል ማለት ነው። ስለዚህ ይቅርታ መጠየቅ ማለት መጸጸት ማለት ነው። ይቅርታ የሚጠየቀው ደግሞ ያ በውሸት ወሬ። ይሄ ሰውዬ ሂዶ እርምጃ የወሰደበት አካል ነው የሚጠይቅታ የሚጠየቀው ማለት ነው። የሚጠይቀው ግን እርምጃ የወሰደው አካል ይሆናል ማለት ነው። ስለዚህ በዚህን ጊዜ እንግዲህ ያ ሰውዬ ደግሞ ብዙ ጊዜ እንግዲህ ይቅርታ የሚጠይቅን አካል ይቅር በሉ ይባላል ምክንያቱም እንደ ሃይማኖት አስተምሮም ትክክል ስላልሆነ ይቅርታ አልቀበልም አይባልም። እንኳን አወከው እንኳን እውነታውን ተረዳኸው። እንጂ እኔ ቂም በቀል የለብኝም እውነት መስሎህ ነው ያደረከው እና። ስለዚህ እንኳን እውነታውን አወቅከው እንጂ እኔ አንተ ላይ ቂም በቀል የለኝም ብሎ ይቅርታ ይለዋል ያም ማለት ነው። እሺ ስለ ስለበደለኝ በደል ስላጠፋኝ ጥፋት። ቂም አልይዝብህም ተንኮል አልይዝብህም። ስለዚህ እንደ ቀድሞ ሰላማዊ ግንኙነታችን ይቀጥላል የሚል አንድምታ ያለው ትርጉም ነው። እንግዲህ ይቅርታ መጠየቅ እና ይቅርታን መቀበል ማለት ነው። እና ስለዚህ ይቅርታ የሚጠይቅ ማነው በዳይ አካል ነው። ይቅርታ የሚጠየቀው ደግሞ ተበዳይ አካል ይሆናል ማለት ነው። መቼ ሁኔታዎችን ይሄ በማነው በደል ያደረሰው አካል ሁኔታዎችን እንግዲህ ከእግዜ ብዛት እያወቃቸው ሲመጣ ወይም ደግሞ ያደረገው ድርጊት ወይም የፈጸመው ድርጊት በሰዎች ዘንዳ ቅቡልነት እንደሌለው ሲያውቅ ሰውም ደግሞ ሲገስጸው ሰው ሲቆጣው። ለምን እንደዚህ አደረገ? እያለ እንግዲህ በተለያየ ምክንያት ሊሆን ይችላል ዞሮ ሰውየው ይጸጸትና ምንድነው ወይኔ በቃ ያደረጉ ድርጊት ትክክል አይደለም። ሰውየውን በዚህ ልክ ማዋረድ በዚህ ልክ መገሰጽ በዚህ ልክ መለወደብ አልነበረብኝም ይልና። ይጸጸትና ህዶ ምንድን ይለዋል ይቅርታ ይጠይቋል። ይቅርታ ሲጠይቅ እንግዲህ እግሩ ስር ተደፍቶም ሊሆን ይችላል እግሩ ስር ወድቆ ሊ ማረኝ ሊለው ይችላል ብቻ እንደአስፈላጊነቱ እንደየባህሉ አካባቢ ይለያያል።

እሺ አመሰግናለሁ አሁንም ቢሆን እንግዲህ የምሰጠው ማብራሪያ ወይም ትንታኔ ይህንን አውዲዮ ለሚከታተል ወይም ለሚያዳምጥ እያንዳንዱ አድማጭ ማለት ነው ሀሳቡ ግልጽ የሆንለት ዘንዳ ማለትም በምን ርዕሰ ጉዳይ ላይ ነው ይሄን ትንታኔ እየሰጠ ያለ የሚል ምንም አይነት እንግዲህ ጥርጣሬ እንዳይፈጠርበት በመጀመሪያ ደረጃ ቃለመጠይቁን በድምጽ አሰምቼ አነባለሁ ማለት ነው። ወደ ቃለ መጠይቁ ማደንዘዝ ትወዳለህ ይላል? እንግዲህ ማደንዘዝ ስንል ስሜት አልባ እንዳይሆን ሰውን ማደንዘዝ ስንል ምንድነው? በቃ ነገሮችን በቀላሉ እንዳይረዳ ነገሮችን በቀላሉ ጥቅም እና ጉዳታቸውን ለይቶ እንዳያውቅ ወይም ደግሞ የት እንዳለ ማን እንደሆነ ለምን ለምን እዚያ ቦታ እንደሆነ እንዳያውቅ ወይም ደግሞ እንዳይረዳ ማስቻል ማለት ነው። ይሄንን ደግሞ እንግዲህ ብዙ ጊዜ በዚህ በጣም ባደጉ ሀገሮች ላይ ይህንን እንደዚህ አይነት የሚያደርጉት ምንድነው ከእጽዋት ነው ይባላል። እንደውም እኛ አካባቢ ምን በዚህ አጋጣሚ እንግዲህ ገንዘባቸውን እየተዘረፉ ያሉ እጅግ በጣም ብዙ ምስኪን ዳሀዎች አሉ እንደው በጣም ነው የሚያሳዝነው እና። እንደው ማደንዘዝ የሚለው ቃሉ ራሱ እንዴት እንደሚከብድ በጣም አስቀያሚ የሆነ እንኳንስ እኔ ራሴ ልተገብረው ይቅርና እንደዚህ በማደንዘዝ ሀብት ንብረታቸውን የሚዘረፉ ሰዎች እጅግ በጣም እንዴት ቅስም እንደሚሰብሩ እንዴት እንደሚያሳዝኑ በጣም ነው የሚገርመው። እና ይሄንን የተለያዩ እጽዋት እየተጠቀሙ ማደንዘዣ እጽዋት እየተጠቀሙ ማለት ነው። የሰዎችን ሀብት ንብረት የሚዘርፉ ሰዎች እንደው በዚህ አጋጣሚ ህሊና ገዝተው ከእንዲህ አይነት መጥፎ ተግባራቸው በመመለስ እንግዲህ ጤናማ የሆነ ስራቸውን እየሰሩ እንደማንም ሰው መኖር ቢችሉ ጥሩ ነው እላለሁኝ። እንደው ጠንክሬ ያለ መልእክት ነው በዚህ አጋጣሚ ያለኝ። እና ማደንዘዝ አሁን እንግዲህ ማደንዘዝ አንድ በጤናማ ሰው ላይ እንድህ አይነት ተግባር በመፈጸም ለሌላ ላላስፈላጊ ወንጀል መጋለጥ ስለሆነ ትክክል አይደለም የሚል ጠንካራ መልእክት አለኝ። ምናልባትም እንግዲህ ማደንዘዝ የሚለውን ቃል ቅድም ገልጬዋለሁኝ ምን ማለት ነው? አንድ ሰው ስሜቱን እንዳይረዳ እንዳያስብ የት እንዳለ እንኳን እንዳያውቅ አድርጎ በቃ አእምሮውን ማስረሳት ማለት ማለት ነው። ስለዚህ እንደ አይነት ማደንዘዝ ደግሞ የሚደረገው ብዙ ጊዜ እንግዲህ ሰዎቹ የህክምና ቦታ ላይ እንግዲህ የተለያዩ ህክምናዎችን የህክምና ባለሙያዎች እጣ ህመምተኛው አካል ላይ ለማድረግ እንግዲህ ስለሚያም ሰዎች ምንድነው ያደርጋሉ ማለት ነው? ማደንዘዣ መልፌ ይወጉና ሰውየው ታማሚው ሰውየው እሱነቱን ወይም ደግሞ ማንነቱን እንዲረሳ ያደርጉታል። ስለዚህ በዚህ ማደንዘዣ አማካኝነት ያደነዝዙና በመርፌ ወግተው ያደነዙዙና ከዚያ በኋላ እንግዲህ በጣም እንግዲህ የሚያመውን የሰውነት ክፍሉን እንደፈለጋቸው እንደ ልብስ እየተረተሩ መልሰው እየሰፉ የቆሸሸውን ወይም ደግሞ የተበላሸውን ወይም ደግሞ ብልሽት የተገኘበትን የሰውነት ክፍሉን አውጥተው በመጣል በምትኩ ደግሞ በቃ ይሄን አገልግሎት ይሰጣል ብለው ያመኑበትን ንጹሁን ሌላ ንጹህ ክፍል ማለት ነው። ወስደው እንደተፈጥሮ አድርገው ግጥም አድርገው በማስተካከል በመሙላት የሰውየው ጤንነት እንግዲህ ተመልሶ እንዲተካ ያደርጋሉ ማለት ነው። እና ይሄ ጊዜ ይሄ እንደ አይነቱ ስራ የሚሰራው ብዙ ጊዜ በተለየ በተለየ ሙያ ብቃት በላቸው ሀኪሞች ስለሆነ ምንድነው ይሄ ኦፕሬሽን ስራ ሲሰሩ ማለት ነው። እና ብዙ ጊዜ አሁን እንደዚህ አይነት ስራ የማደንዘዝ የሚባለው እዚያ ላይ ነው የሚደረገው። ነገር ግን በማወቅም ባለማወቅም እንግዲህ ሆን ብሎ ነው በርግጥ ሆን ብሎ ገንዘቡን ለመዝረፍ ሲል እንግዲህ ሰዎችን ደግሞ እያደነዘዙ የግል ሀብት ንብረታቸውን የሚዘርፉ በዚህ የስራ መስክ የተሰማሩ እጅግ በጣም ዘርፈ ብዙ ልቦች አሉ። እነዚህን አይነት ይሄን ማደንዘዝን ለዚህ ተግባር የሚጠቀሙ ሰዎችን በዚህ አጋጣሚ እንደው ጠንካራ ባለ ቃል እንደው መገሰጽ እፈልጋለሁኝ። ከዚህ ተግባራችሁ ታቀቡ። በማለት የግል ስራቸውን ሰርታችሁ በጉልበታችሁ ኑሩ የሚል ጠንክር ያለ መልእክት አለኝ። አመሰግናለሁ።

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን ይሄን አውዲዮ ለሚያዳምጥ ለሚከታተል ማንኛውም አድማጭ ማለት ነው የምሰጠው ማብራሪያ ወይም ትንታኔ በምን ርዕሰ ጉዳይ ላይ እያታኮረ እንደሆነ ግልጽ እንዲሆንለት ማለት ነው። በመጀመሪያ ደረጃ ቃለመጠይቁን በድምጽ አሰምቼ አነባለሁ ማለት ነው። ስለዚህ ቃለመጠየቁ ምን ይላል ቤትህን እንዴት ታስዋለህ ይላል? ታስዋለህ ሳይሆን ታስውባለህ ነው መሆን ያለበት ስለዚህ ቤትህን እንዴት ታስውባለህ ለሚለው? ቤቴን እንግዲህ እንደሚታወቀው ማንም ሰው ቢሆን ማለት ነው የግል ቤቱን። በተለያዩ አይነት ነገሮች ያስጌጣል ያስዉባል ያሳምራል ማለት ነው ያ ማለት ግን ምንድነው? የቤቱን ጤንነት ቤቱ ውስጥ ምንም አይነት አደፍ ጉድፍ እንዲያይ የሚፈልግ ሰው የለም። ያ ማለት ምንድነው? አንድም እንግዲህ ፖድሩን ጅብሰም በማሰራት ሊሆን ይችላል። እንደዚሁም እንግዲህ ጅብሰም ከማሰራትም ማልፎ ተርፎ ጅብሰሙ ላይ የተለያዩ ዲኮሬሽን ማለት የተለያዩ ፓተርን ያላቸውን ቅርጻ ቅርጾች በማስቀረጽ ቤቱን ሊያስዉብ ይችላል። እንደዚሁም ደግሞ የተለያዩ ፓተርን ያላቸው ቀለም በመቀባት ጅብሰሙን እንደገና በቃ የተለያየ ቀለም በመቀባት የቤቱን ውበት እንዲጨምር ያደርጋል ማለት ነው። ከዚህም በተጨማሪ እንግዲህ ቤቱን እንግዲህ የተለያዩ ድምጾች አሉ የቤት የሳሎን ምንጣፍ የሚሆኑ እነሱን በማንጠፍ ቤቱን ሊያስዉብ ይችላል ወይም ደግሞ ሲራሚክ እንግዲህ ወለሉን ማለት ነው ሴራሚክ በማልበስ ቤቱንም ሊያስውብ ይችላል ማለት ነው። ስለዚህ እንግዲህ እያንዳንዱ ሰው ማለት ነው ቤቱን የሚያስውብበት ራሱን የቻለ የተለያየ እንግዲህ እንደየ እንደ ኑሮ ደረጃው ማለት ነው እንደ ኢኮኖሚ ደረጃው ይለያያል ማለት ነው። ለምሳሌ አሁን ወደ ገጠር ስንሄድ ምናልባትም መኗርያ ቤታቸው የሚሰራውም ከጭቃ ነው። እንደዚሁም ወለሉም ጭቃ ነው ጭቃ ከመሆኑ ወይም አፈር ከመሆኑ አንፃር ቤታቸውን የሚያስውቡት በምንድነው ማለት ነው? ከእንስሳት በተለይ የላምና የበሬ ጽዳጅ ማለት ነው እበት ይባላል ይሄንን እበት ወስዶ እዚያ ላይ ያቦኩና ወለሉ ላይ ማለት ነው። ከዚያ በስሱ በስሱ ያንን ወለሉን በመቀባት ወይም ደግሞ በመለቅለቅ ቤታቸውን ያስውባሉ ማለት ነው። ስለዚህ ደረጃው በእንስሳ ጽዳች ከማጽዳት ጀምሮ እስከ ላይ እንግዲህ በፋፍሪካ ፕሮሰስ ሁነው በሚወጡ ቀለሞች የተለያየ የቀለም አይነት ቤቱን እስከመቀባት ድረስ ይደርሳል ማለት ነው። ማለት እንግዲህ በዚህ ሬንጅ ውስጥ ማለትም በዚህ መካከል ያለው እጅግ በጣም ሰፊ ልዩነት አለ ማለት ነው። እንግዲህ በኢኮኖሚ ደረጃ ዝቅተኛ የሆኑት ቤታቸውን በእንስሳት ጽዳጅ ማለት በበሬና በላም ጽዳጅ ቤታቸውን ለቅልቀው ቤታቸውን ያስውባሉ። እንደዚሁም ደግሞ እንግዲህ በኢኮኖሚ ደረጃ ከፍተኛ ደረጃ ላይ ያሉ ሀብታሞች ማለት ነው ቤታቸውን እንግዲህ ወለሉንም ጽድት አድርገው በሴራሚክ ይሰራሉ ሴራሚክ ያነጥፉበታል እንደዚሁም ደግሞ ግድግዳውን ደግሞ በተለያዩ በቃ ቀለሞች ያሸበረቀ ቀለም በመቀባት ደስ እንዲለይተው በጣም እንዲያምር ላይን የሚስብ አድርገው ግድግዳውን ይቀባሉ ማለት ነው። ከዚህም አልፎ ተርፎ እንግዲህ የቤቱ ዲዛይኑን የተለያየ ዲዛይን በመስራት ቤቱ ላይ ማለት ነው እንደዚሁም ጣራውን ግድግዳውን ይሄ ኳርትዝ የሚባል አይነት ቀለም አለ እሱን ሁሉ በመቀባት የቢብ ዙሮ ዙሮ ማንም ሰው ሲሆ ቢሆን የሚኖርበትን ቤት በኢኮኖሚው በመጠነ መልኩ ለማስዋብ የማያደርገው ጥረት የለም ምክንያቱም ቤቱ ውብ በሆነ ቁጥር ቤቱ በተዋበ ቁጥር ቤቱ የተሻለ እይታ በሚኖረው ቁጥር እቤቱ ላይ የሚያሳልፈውን ጊዜ እንዲረዝም ያደርግለታል ማለት ነው። ማለትም እንግዲህ የቤቱ ንጽህና እንግዲህ ቤቱን በማስዋብ ነው የቤቱን ንጽህና ማስጠበቅ ወይም ማስከበር የሚችለው። ለምሳሌ ፍርስርስ ያለች ቤት ውስጥ እንግዲህ እኔ መቀመ እንኳንስ እዚያ ለማደርህ ቁጭ ብሎ ለመዋል ለማደር ለመጫወት ይቅርና እንደው ገብቼ ተቀምጬ ቆይቼም እስከምወጣ ድረስ በጣም ነው የሚከብድና ማንም ሰው ቢሆን አቅሙ በፈቀደው መልኩ መኗርያ ቤቱን በቻለው መጠን ለማጽዳት ሙከራ ያደርጋል ማለት ነው። እና ከዚህ አንፃር እኔም ቤቴን እንግዲህ የግንባታ ቤት ከመሆኑ አንፃር በጅብሰም ሰርቼለታለሁ። በጅብሰም ጸድቷል በተለያዩ እንግዲህ የአምፖል ዲኮሬሽን አለ ማለትም ይሄ ስፖት ላይት የሚባል አለ እሱን ሁሉ ገጥሜያለሁኝ የተለያዩ ድምቀት ያላቸው አምፖሎች አሉ ተገጣጥመዋል። እንደዚሁም ደግሞ ዲም ላይት የሚባል አለ እጅግ በጣም ለቤቱ ውበት የሚሰጥ ማለት ነው። በኤሌክትሪክ ሀይል የሚሰራ ማለት ነው ብርሃን ነው። ይህንን ሁሉ በማድረግ ቤቴን እንግዲህ እንደ አስፈላጊነቱ ሴራሚክ አልብሼዋለሁ ስለዚህ በዚህ ደረጃ ቤቴ መኗሪያ ቤቴን አስውብያለሁ የሚል መልስ ነው ያለኝ

እሺ አመሰግናለሁ አሁንም ቢሆን እንግዲህ የምሰጠው ማብራሪያ ወይም ትንታኔ በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ ይሄን አውዲዮ ለሚከታተል እያንዳንዱ አድማጭ ግልጽ እንዲሆንለት ሀሳቡ ማለት ነው። በመጀመሪያ ደረጃ ቃለመጠየቁን በድምጽ አሰምቼ አነባለሁ ማለት ነው። ቃለመጠይቁ ምን ይላል ጫጫታ ታገኝበት ትችላለህ? ይላል። እንግዲህ አሁንም ቢሆን ትክክለኛ ትርጉም ያለው አይደለም ማለትም ያአረፍተ ነገር። የቋንቋውን ሰዋሰዋዊ ዘይቤ የተከተለ አይደለም። ስለዚህ በተቻለ መጠን እንግዲህ ቋንቋውን ትርጉም ያለው ለማድረግ እሞክራለሁ ማለት ነው። ጫጫታ ባለበት ቦታ ልትገኝ ትችላለህ ተብሎ ቢጠየቅ አንግዲህ ትክክለኛ ትርጉም ያለው አረፍተ ነገር ሊሆን ይችላል። ጫጫታ ጫጫታ ቦታ ላይ ምቾት ይሰጥህ ሊሰጥህ ይችላል አይነት ጥያቄ ቢጠየቅ? ይሄ እንግዲህ ሙሉ ትርጉም ያለው ማለትም የተሟላ እረፍተ ነገር ይሆናል ማለት ነው። በቋንቋው ሰውሰዋዊ ዘይ መሰረት ስለዚህ እንግዲህ በመጀመሪያ ጫጫታ ማለት ምን ማለት ነው? የሚለውን ትርጉም እንይና ከዚያ በኋላ ደግሞ ትርጉሙን ካወቅን በኋላ የጫጫታ አስፈላጊነት ወይም አላስፈላጊ መሆን በቀላሉ መረዳት እንችላለን ማለት ነው። እንግዲህ ጫጫታ የሚለው የተለያዩ ሰዎች ዝም ብለው በሆነ አካባቢ ላይ የሆነ ቦታ ላይ ብቻ በሆነ ሊሆን ይችላል። የሆነ የሆነችው ሊሚትድ በሆነች አካባቢ ላይ ተሰብስበው ያሉ ሰዎች እንግዲህ ሁሉም ሰዎች ማለት ነው ዝም ብሎ እርስ በራሳቸው በቃ ዝምብለው ይጮሃሉ ይነጋገራሉ ምን ይላሉ ይንጫጫሉ። ስለዚህ አድማጭ የለም እንደዚሁም ተናጋሪውም ሁሉም ተናጋሪ ስለሆነ። ማንም አድማጭ የለም ያ ማለት ምን ማለት ነው? በቃ የተለያየ ድምጽ ነው የሚሰማ ማለት ነው። የተለያየ ድምጽ ስለሚሰማ ጆሮአችን ደግሞ የምን የተፈጠረውን ድምጽ ሁሉ በተመሳሳይ ሰዓት ሁሉንም ይሰማል ስለዚህ ትርጉሙን ደግሞ መለየት አይችልም ማለት ነው። ምክንያቱም የተደራደረበ ድምጽ ስለሚሰማ ያንን የተደራረበ ወንድምፁ ሁሉ ለይቶ መልእክቱን ለመረዳት አይችልም ማለት ጫጫታ ነው። ለምሳሌ እኔ አሁን ይሄንን አውዲዮ እየሰራሁ እያለሁኝ የሆነ ሌላ ሰው መጥቶ ሌላ ሰዎች ይመጡ አሰና እዚህ ወሬ ቢያወሩ። አሁን ይሄንን አውዲዮ ለሚከታተል ሰው እኔ የምናገረውን ማብራሪያ ወይስ የነሱን ንግግር ሁሉንም መስማት አይችልም። ከዚያ ሁሉንም ሳይሰማ ሁሉንም ሳይረዳ ይቀራል ማለት ነው። ይሄ ሪከርዱ ትክክለኛ የሆነ ትርጉም ሳይዝ ይቀራል ማለት ነው እና ምንድነው? እንግዲህ ጫጫታ ሲባል የተለያዩ ሁለት እና ከዚያ በላይ የሆኑ ሰዎች ዝም ብሎ ስለተለያየ ጉዳይ አንዱ ስለ አንዱ ስለ ሌላ ዝም ብሎ ምንም አድማጩ ለአድማጭ ራሱ አስቸጋሪ የሆነ ውይይት ማለት ነው። ማለት ብዙ ጊዜ እንግዲህ የህ ማለት ምን ማለት ነው? በሀሳብ መግባባት አልችል ሲባል ነው እንዲህ አይነት እንግዲህ ወከባ የሚፈጠረው እና ጫጫታ ማለት ወከባ ማለት ነው። በሌላ አገላለጹ ማለት ነው ስለዚህ ይሄ ወከባ ደግሞ የሚፈጠረው ምንድነው? እንግዲህ በተነሳው ርዕሰ ጉዳይ ላይ አንድም መስማማት አለመቻል ሊሆን ይችላል ምናልባትም እንግዲህ ሰዎቹ በየግላቸው እያወሩ ከሆነ ያም የተለያየ ጉዳይ ነው። ያ የተለያየ ጉዳይ ደግሞ አንድ አካባቢ ላይ የተፈጠረ በመሆኑ ለአካባቢዋ ምን ይሆናል ማለት ነው። ጫጫታ ነገር ግን ሁሉም ሰዎች የየራሳቸውን ወሬ እያወሩ ከሆነ የሁሉም ድምጽ ደግሞ በተመሳሳይ ቦታ በተመሳሳይ ጊዜ ስለሚፈጠር። ለጆሮ ትክክለኛ ትርጉም ያለውን ሀሳብ መረዳት ስለማያስችል ምንድነው ማለት ነው ጫጫታ ነው ማለት ነው። ለምሳሌ የሆነ እዚህን እኔ እዚህ ቁጭ ብዬ ባለሁበት ቢሮ ላይ ሊሆን ይችላል ወይም ደግሞ አሁን ምግብ የት እንሂድ? ምግብ ቤት ሄደን ለምሳሌ እንግዲህ እዚያ ምግብ ተጠቃሚ ሁሉ የራሱን ወሬ ያወራል። እንደዚሁም ደግሞ ሙዚቃው ደግሞ ማነው ባለ ሆቴሉ ደግሞ ሆቴሉ ድምቀት እንዲኖርለት ጂፓስ ይከፍትና የተለያየ ሙዚቃዎችን በጣም ድምጹን ጨምሮ ያዘፍናል ማለት ነው። ከዛ ደግሞ አንዱ አንዱን ይናገራል አንዱ አንዱን ይናገራል አንዱ አንዱን ያራል አንዱ አንዱን ያወራል ስለዚህ በዚህ ሰዓት ማለት ነው። መደማመጥ አይኖርም መደማመጥ አይቻልም ማለት ነው። እና ጫጫታ ሲባል ሰዎቹ በሚያወጡት ድምጽ ሰዎቹም ሊሆን ይችላሉ በዋናነት ሰዎች ናቸው። በሚያወጡት ድምጽ ወይም በሚፈጥሩት ድምጽ መልእክቱን ወይም ሀሳቡን መረዳት አለመቻል ከዚያ ይልቅ ዝም ብሎ የድምጽ መፈጠሩን ብቻ የድምጹን ቶን ብቻ ነው የምንለው ጆሯችን ሴንስ የሚያደርገው እንጂ ያ የተፈጠረው ድምጽ ምን አይነት መልእክት ምን አይነት ትእዛዝ ይዞ እንደተፈጠረ ምንም የማንረዳበት ሁኔታ ነው ማለት ነው። እና ጫጫታ ሲባል እንግዲህ በዚህ ልክ አስቸጋሪ የሆነ የሰዎች ዝም ብሎ የተለያዩ ሰዎች የሚፈጥሩት የተለያየ ድምጽ ነገር ግን ትርጉሙን መረዳት የማይቻልበት ሁኔታ ሲፈጠር ማለት ነው። እንግዲህ ጫጫታ የምንለው እና ጫጫታ በዚህ ልክ ነው ያለኝ ትንታኔ። ሰዓት እያለቀብኝ ስለሆነ በሚቀጥሉት እንግዲህ የተለያዩ ርዕሰ ጉዳዮች ዳግም ተመልሼ ማብራሪያ የምሰጥ ይሆናል ማለት ነው። እስከዚያው ግን ሰላም ቸረ ይግጠመን በማለት በዚሁ እሰናበታለሁ። አመሰግናለሁ። ቸር ይግጠመን።

እሺ አመሰግናለሁ እንግዲህ በመጀመሪያ ደረጃ በምን ርዕሰ ጉዳይ ላይ ማብራሪያ እየሰጠሁ እንደሆነ በቀላሉ ማለት ነው። ይህንን አውዲዮ ለሚከታተል ወይም ለሚያዳምጥ አድማጭ ማለት ነው። ሀሳቡ ግልጽ እንዲሆንለት በመጀመሪያ ቃለመጠይቁን ማንበብ ግድ ይለኛል ማለት ነው። እና ቃለ መጠይቁን አነባለሁ። መሄድ ይላል መሄድ እንግዲህ ዝም ብሎ አንድ ቃል ነው። ማለትም ተውሳክ እንግዲህ በአማርኛ ቋንቋ ሰው ስዋሰዋዊ ዘየው። መሄድ የሚለው ተውሳከ ግስ ነው። ግስ ነው አጉልቶ የሚያሳይ ማለት ነው። ስለዚህ መሄድ ስንል መራመድን መንቀሳቀስን ወይም ደግሞ ከሆነ ቦታ ወደ ሆነ ቦታ መሸሸትን የሚያመለክት ወይም መንቀሳቀስን የሚያመለክት ቃል ነው ማለት ነው። ለምሳሌ እንግዲህ ይሄንን ቃል የተለያዩ አረፍተ ነገሮችን እየመሰረትኩ ማለት ነው። የተለያየ እንግዲህ አረፍተ ነገር እየሰራሁኝ በዚያ ውስጥ አገባባዊ ፈቹን መግለጽ እችላለሁኝ ማለት ነው። እና ለምሳሌ ልጄ መሄድ ቻለ ብዬ ብል። ህፃኑ መራመድ ወይም ደግሞ መሄድ ቻለ ብል ምንድነው? በዚህ አረፍተ ነገር ህፃኑ እንዴ ህፃኑ መሄድ ቻለ ብል። ህፃኑ ልጅ ማለት ነው ከዚህ በፊት ምንድን ነበር ያደርግ የነበረ ምናልባትም ተቀምጦ ተቀምጦ አይነሳም ነበር ማለት ነው። ወይም ደግሞ በሌላ አገላለጽ ይሄ ህፃን በሁለት እግሮቹና በሁለት እጆቹ እየተንቦላቸ ነበር ይንቀሳቀስ የነበር ማለት ነው። ስለዚህ መሄድ ቻለ ስል ግን ህፃኑ መሄድ ቻለ ስል ግን ቀጥ ብሎ እንደ ሰው ማለት ነው በሁለት እግሮች ቀጥ ብሎ መራመድ ጀመረ እያልኩ ነው ማለት ነው። ስለዚህ መሄድ የሚለው ቻለ የሚለውን ግስ አጉልቶ ስለሚያሳይ ተወሳክ ግስ ማለትም የግስ ገላጭ ሆኖ ይገባል ማለት ነው። እና በአማርኛ ቋንቋ በአማርኛ ሰው አስዋዊ ዘየው ምንድነው? መሄድ ቻለ ስንል እንግዲህ መንቀሳቀስ መቻሉን መራመድ መቻሉን ከሆነ ቦታ ወደ ሆነ ቦታ ማንም የማንንም ድጋፍ ሳይጠይቅ የማንንም እርዳታ ሳይጠይቅ በራሱ ተፈጥሮ በሰጡት በሁለት እግሮቹ ቀጥሎ ቆሞ መንቀሳቀስ መቻሉን ነው። ወይም ደግሞ ለምሳሌ ሌላ አፍተ ነገር እዚሁ አውዱ በተመሳሳይ ነው ዝሮ የሚሆነው። ሌላ አረፍተ ነገር ብመሰርት ለምሳሌ ምንድነው? እንዴ? እግረ ልምሻ የነበረው ሰውየ እኮ መሄድ ቻለ ብዬ ብል። እንግዲህ ምንድነው እግረ ልምሻ ማለት እግሩ እንግዲህ በተፈጥሮ የሰለለበት ማለት ጤናማ የሆነ እግር የሌለው ሰውዬ የነበረ ማለት ነው። እና ይሄ ሰውዬ ምናልባትም እንግዲህ የጅማት መቆማተር ሊሆን ይችላል የነርቭ ችግር ሊሆን ይችላል። ዝሮ ዝሮ እንግዲህ በህክምና ቦታ ህክምና ቦታ ላይ ሄዶ አስፈላጊውን ህክምና ተደርጎለት እግሮቹ ቀጥ ብለው የመራመድ ችሎታ እንዲኖራቸውና ቀጥ ብለው እንዲቆሙ በህክምና ታግዞ እርዳታ አግኝቶ። ቆሞ ሊሆን ይችላል የሰውዬ ወይም ደግሞ እንግዲህ እንደአስፈላጊነቱ በእምነቱ ጸንቶ እንደው ፈጣሪውን ተማጽኖ ከሆነ ምናልባትም እንግዲህ ፈጣሪ በፈቀደበት ሰዓት ላይ ማለት ነው። ሰውየው ቀጥሎ ሊቆም ይችላል እና። እንዴ እግረ ልምሸው እግረ ልምሻ የነበረው ሰውዬ መሄድ ቻለ ብዬ ብል። ምንድነው ማለት ነው። ያ ሰውዬ ከዚያ በፊት እግሩ መኸድ እንደማይችል መቆም እንደማይችል ይገልጻል ማለት ነው። ነገር ግን ዛሬ እንግዲህ መህድ የቻለበት ምክንያቱ ራሱን የቻለ ቅድም የሰጠሁት ትንታኔ አለ። በዚህ መልክ ሊሆን ይችላል። ወይም ደግሞ እንግዲህ አይታወቅም ብቻ በሆነ ምክንያት ሰውየው ቀጥ ብሎ መንቀሳቀስ በእግሮቹ መንቀሳቀስ መቻሉን የሚገልጽ ተውሳከ ግስ ነው ማለት ነው። ማለት ቻለ የሚለውን ግስ አጉልቶ የሚያሳይ ቃል ነው ማለት ነው። መሄድ ማለት ሄደ ሄደ ተላመደ ከሚለው መሄድ መራመድ መጓዝ መንቀሳቀስ። ከቦታ ከሆነ ቦታ ወደሆነ ቦታ መራመድን የሚያጠይቅ ወይም ደግሞ ተውሳከ እግስ ነው ማለት ነው በእኛ በአማርኛ ቋንቋ ሰዋሰዋዊ ዘየው ይህንን ጠቀሜታ ይዞ ይመጣል ማለት ነው። በአረፍተ ነገር ሲገባ በትርጓሜው ይሄው እንግዲህ መንቀሳቀስን መራመድን ከሆነ ወጣ ወደሆነ ወጣ። መንቀሳቀስን የሚያጠይቅ ቃል ይሆናል ማለት ነው። ለማንኛውም እንግዲህ በዚህ ቃል ላይ ያለኝ አጠቃላይ ትንታኔ። ይህንን ይመስላል እንግዲህ በተለያዩ ወደ ጉዳዮች ዳግም ተመልሼ እመጣለሁኝ። እስከዚያው ሰላም ቸር ይግጠመን በማለት በዚሁ እሰናበታለሁኝ አመሰግናለሁ ታንኪው።

እሺ አመሰግናለሁኝ እንግዲህ እንደተለመደው አሁንም ቢሆን በምን ርዕሰ ጉዳይ ላይ ማብራሪያ ወይም ትንታኔ እየሰጠሁ እንደሆነ በቀላሉ ይሄን አውዲዮ ለሚከታተል አድማጭ ማለት ነው። ሀሳቡ ግልጽ እንዲሆንለት የምሰጠው ማብራሪያ ትንታኔ። በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ በቀላሉ መረዳት እንዲችል ቃለ መጠይቁን አስቀድሜ በድምጽ አሰምቼ አነባለሁ ማለት ነው። ስለዚህ የቃለ መጠይቁ ምንድነው ሚለው ትምህርት ቤት ይላል። አሁን ይሄም ትምህርት ቤት ይበል እንጂ አንድ ቃል ነው ትምህርት ለብቻው ቤት ለብቻው ቢሆንም። አንድ ቃል ነው ስም ነው ስም ማለት በአማርኛ ቋንቋ። የአረፍተ ነገር ምስረታ ላይ ይሄ አረፍተ ይሄ። ቃል ማለት ነው ሲገባ ምንድነው የአረፍተ ነገሩ ባለቤት ወይም ስም ሆኖ ነው ሚመጣ ከዚያ ውጭ ሌላ ምንም አይነት ትርጉም የለውም። ዙሮ ዙሮ እንግዲህ ትምህርት ቤት ስንል ምን ማለታችን ነው? ትምህርት ቤት እንደዚሁ ስንት አይነት ትምህርት ቤት አለ? እያለና ሌሎቹንም እንግዲህ ሀሳቦችን በዚች በተሰጠች በተሰጠችኝ ደቂቃ ውስጥ መግለጽ እችላለሁ ማለት ነው ወደ ማብራሪያው። ትምህርት ቤት ሲባል በመጀመሪያ ደረጃ ሁለት አይነት ትምህርት ቤት አለ እኔ እንግዲህ እስከማውቀው ድረስ ማለት ነው። ያን በዘመናዊ መልኩ የተለያዩ የሳይንስ የምርምር ውጤቶችን ተመራምረን እውቀት እውቀታችንን የምናበለጽግበት ራሱን የቻለ ቦታ አለ። የትምህርት ማለትም እኛ በየፊደል ተፊደል ጀምሮ እስከ ከፍተኛ የምርምር ደረጃ እስክንደርስ ድረስ። የተለያዩ እውቀቶችን የምንሸምትበት እውቀት የምንሸምትበት የእውቀት መገኛ ቦታ ምን ይባላል ትምህርት ቤት ይባላል። ለሁሉም የባህላዊ ትምህርት ቤትም ይሁን የዘመናዊ ትምህርት ቤት ሁለቱም ምንድን ናቸው ተመሳሳይ አገልግሎታቸው ወይም ጠቀሜታቸው። እንደ አጠቃላይ የሁለቱም ጠቀሜታ ምንድነው? የተለያዩ እውቀቶችን የምንሸምትበት ወይም ደግሞ ከሰዎች የምናገኝበት ቦታ ማለት ነው። ስለዚህ ትምህርት ቤት ሲባል ሁሌም ቢሆን በአእምሮአችን ላይ የሚቀረጸው ነገር ምንድነው? ትምህርት ቤት ከሚለው ስም ላይ የእውቀት መገኛ ቦታ እንደሆነ ነው ማለት ነው። እውቀትን ማን ያስገኛል የተማረ አካል ማለት ነው። ስለዚህ እውቀትን ሚፈልግ ሰው ትምህርት ቤት ይሄዳል እውቀትንም። መስጠት ለሌላ ሰው ማካፈል የሚፈልግ መምህርም ትምህርት ቤት ሄዶ ነው የሚያስተምራቸው ማለት ነው ስለዚህ። ተማሪና አስተማሪ የሚገናኙበት የእውቀት አውዲማ ወይም ደግሞ የእውቀት ቦታ የእውቀት መፍለቂያ ቦታ ወይም ደግሞ የእውቀት አውዲማ ነው ትምህርት ቤት ማለት ነው። እና ትምህርት ቤት ሚለውን ቃል የእውቀት አውድማ ነው እንግዲህ አውድማ የሚለውን ቃል እንኳን እንዲሁ ብናየው። ከአውድማ ላይ ምንድነው ምርት ነው ሚገኘው? ተ ትምህርት ቤት ላይም እሚገኘው ምንድነው የእውቀት ምርት ነው ሚገኘው ማለት ነው። ስለዚህ እዚያ አውድማ ላይ ምርት እንደሚገኘው ሁሉ ትምህርት ቤት ላይም እንግዲህ እስከ ለመቼውም አብሮን የሚኖር ስንሞት ብቻ የምናጣው። እውቀታችን ነው ማለት ነው። ይህንን እውቀት የት ነው የምናገኘው ትምህርት ቤት ትምህርት ቤት ስንሄድ። በዚህ እውቀት የተካኑ መምህራን ማለት ነው። የሚያስተምሩንን ሳይንስ እውነት ተጨባጭ የሆነ የምርምር ውጤቶችን ምናገኝበት እና እውቀታችንን የምናሳድግበት የትምህርት የትምህርት ዋይ ማለትም የእውቀት ቦታ ነው ማለት ነው የእውቀት ምንጭ ነው ማለት ነው ትምህርት ቤት። ሁሉም ሰው እውቀትን የሚያገኝበት የእውቀት ምንጭ መገኛ የሆነ ቦታ ማለት ነው። ስለዚህ ትምህርት ቤቶች ቅድም እንደገለጽኩት አንድም ዘመናዊ ትምህርት ቤቶች ይሆናሉ ሁለተኛ ደግሞ ባህላዊ ትምህርት ቤቶች ይሆናሉ። ዝሮ ዝሮ ግን ሁለቱም ቢሆን። ያው አውዱ ይለያይ ኢንጂ ማለትም የሚሰጠው ትምህርት በመንፈሳዊ መልኩና በዘመናዊ መልኩ እንየው እንጂ ሁለቱም ቢሆን በዚያ እርስ ጉዳይ ላይ የሰውን የአስተሳሰብ ክህሎት መጨመር። እንደዚሁም ነገሮቹ ለምን ሆኖ እንዴት ሆኖ በማን ሆኖ መቸ ሆኖ የሚሉ። የተለያዩ አይነት ጥያቄዎችን አእምሮአችን መፍትሄ የሚያመጣበት እና አእምሮአችን በቃ ጥልቅ ምርምር ውስጥ እየገባ የተለያዩ ችግሮችን በቀላሉ መፍትሄ እየሰጠ ኑሯችንን ቀለል አርገን እንድንኖር። እውቀት የምናገኝበት የእውቀት መገኛ ምንጭ ነው ማለት ነው ትምህርት ቤት እንዳጠቃላይ ስለዚህ። ያው ሁላችንም ቢሆን በዚህ አጋጣሚ እንግዲህ በተለይ በእውቀት ያልዳበሩ ህፃናትን ወደ ትምህርት ቤት በመላክ የእውቀት አድማሳቸው እንዲጨምር። እንደዚሁም ደግሞ ማንም የማይሰርቃቸውን እውቀታቸውን በዚህ ልክ ትምህርት ቤት እየሄዱ እንዲያበለጽጉ እንዲያሳድጉ የአስተሳሰብ አድማሳቸውን እንዲያሰፉ በዚህ አጋጣሚ። ወላጅ የሆናችሁ ሁሉ ልጆቻችሁን ወደ ትምህርት ቤት እየላካችሁ ዘመናዊ ትምህርት አስተምሩ የሚል ጠንከር ያለ እንግዲህ ጠንከር ያለ አስተያየት ወይም ደግሞ መልእክት አለኝ ማለት ነው። ለማንኛውም አመሰግናለሁ ሰላም ቸር ይግጠመን

እሺ አመሰግናለሁ እንዴ እንደተለመደው በመጀመሪያ የምሰጠው ማብራሪያ ወይም ትንታኔ በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ እያንዳንዱ ይሄን አውዲዮ ለሚከታተል አድማጭ ማለት ነው ግልጽ እንዲሆንለት። በቀላሉ ሀሳቡን መረዳት እንዲችል። ቃለ መጠይቁን በመጀመሪያ ማንበብ አለብኝ ማለት ነው እና በድምጽ አስምቼ አነባለሁ። ሆቴል ይላል። እንግዲህ ሆቴል የሚለው በአማርኛ ቋንቋ ማለት ሰው ሰዋስዋዊ ያወቃቀር የአረፍተ ነገር አወቃቀር ስርዓት ሆቴል የሚለው። በመጀመሪያ በስም ደረጃ ነው የሚገኘው። ሆቴል ማለት ምን ማለት ነው? የሚለውንና እንደዚሁም ደግሞ ሆቴል በአረፍተ ነገር ውስጥ እየገባ ምን አይነት በአረፍተ ነገር ውስጥ ያለውን ሙያ። በዚች በተሰጠችኝ ደቂቃ ውስጥ ማብራሪያ ወይም ትንታኔ እሰጣለሁ ማለት ነው። አሁን ወደ ማብራሪው። ሆቴል በመጀመሪያ ደረጃ ምን ማለት ነው ስንል እንግዲህ። ሆቴል ስንል የተለያዩ ምግቦች እንግዲህ በአይነት ማለት ነው ተዘጋጅተው። ለሰው ልጅ የምግብ አገልግሎት የሚሰጥ ተቋም ነው ማለት ነው። ምናልባት እንግዲህ ሆቴሉ መንግስታዊ ሆቴል ሊሆን ማለት በመንግስት ቁጥጥር ውስጥ የሚመራ ሊሆን ይችላል እንደየሀገሩ ይለያያል ዙሮ ዙሮ። እንደዚሁም ደግሞ ሆቴሉ ምናልባትም የግለሰብ ሀብትም ሊሆን ይችላል። ግን ምንድነው? ቤት ነው። ይሄ ቤት ደግሞ ምንድነው? ሆቴል ስንል ቤት ነው። ያ ቤት ግን ምንድነው? የምግብ አገልግሎት። በሽያጭ መልክ ማለት ነው። ምግብ በሽያጭ መልክ የምግብ አገልግሎት የሚገኝበት ቤት ሆቴ ቤት ምን ይባላል ሆቴል ይባላል ማለት ነው። ለምሳሌ አንድ ሰው እንግዲህ። ከቤቱ ወጥቶ ወደ ሆነ ሀገር ሊሄድ ይችላል ስለዚህ የሆነ ሀገር ሲሄድ ማለት ነው። ምግብ መብላት ሲፈልግ የት ነው የሚሄደው? ሆቴል ይሄዳል ማለት ነው። እንግዲህ ሆቴል ስንል ምግብ ብቻ አይደለም ምናልባትም የአልጋ አገልግሎትም የመኝታ ክፍል አገልግሎትም ይኖረዋል ብዙዎቹ ሆቴሎች። እንግዳ ሲመጣ እንግዳ ያው በብር በክፍያ ማለት ነው። ገብተው እረፍት ወስደው ተኝተው የሚያድሩበት ራሱን የቻለ። የአልጋ ክፍል አለው ስለዚህ ሆቴል ሲባል ይህንንም ታሳቢ እናደርጋለን ማለት ነው። ነገር ግን በዋናነት ሆቴል ሲባል ምንድነው? የተለያዩ ምግቦች የአ በአካባቢው የተለመዱ ምግቦች ማለቴ ነው። በዋናነት በአካባቢው የተለመዱ ምግቦች እንግዲህ በየትኛውም በሃያ አራት ሰዓት ውስጥ ማለት ነው። የምግብ ምግብ ገዝቶ ለሚጠቀም አካል እንግዲህ ይኸው በክፍያ ማለት ነው። የምግብ አገልግሎት የሚሰጥ የመንግስት ሊሆን ይችላል ወይም ደግሞ ብዙ ጊዜ እንደ ሀገራችን የግል ተቋም ነው። እንደው አንዳንድ ቦታ ላይ ምናልባትም በመንግስት የሚመራ። ይቅርታ። በመንግስት ሀላፊነት የሚመራ ሆቴልም ሊኖር ይችላል ማለት ነው። እና ሆቴል ሲባል ግን እንደ አጠቃላይ መረዳት ያለብን የምግብ አገልግሎት የሚሰጥ ተቋም ማለት ነው። ስለዚህ ሻወር ይኖራል አልጋ ቤት ይኖራል። እንደአስፈላጊነቱ እንግዲህ እንግዳ ሲመጣ እዚያ ሆቴል ላይ የሚፈልገውን አገልግሎት በቀላሉ ማግኘት ይችላል ማለት ነው። ለምሳሌ እኔ አሁን እቤቴ መሄድ ባልፈልግ። ከተማ ብሄድ እንግዲህ አንዱ ሆቴል የተለያየ ሆቴል ይኖራል እዚያ ገባና። የምፈልገውን አይነት ምግብ አዝዛለሁኝ ከዚያ በኋላ ከተወሰኑ ደቂቃዎች በኋላ ተዘጋጅቶ ይመጣልኛል እንግዲህ ያንን ምግብ እበላና ብሬን ከፍዬ። የምግቡን ክፍያ እፈጽም እና ወደ ስራዬ ተመለሼ የምኅድ ይሆናል ማለት ነው። እና ምግብ ሆቴል ሲባል ምግብ ቤት ማለት ነው። በሌላ አገላለጽ ምግብ ቤት ማለት ነው። የማለትም የምግብ አገልግሎት የሚሰጥበት ተቋም ስለሆነ ማለት ነውና በተለያዩ በየትኛውም ከተማ ቢሆን። ምግብ ቤት የሌለበት ከተማ የለም። ለምን አንድም አትራፊ ስለሆኑ ሁለትም ደግሞ ከተማ ላይ እንግዲህ ብዙ ሰው። ምንድነው? እቤቱ ሳይሆን የሚጠቀመው? እንደዚህ ሆቴል ላይ ነው ብዙ ጊዜ። ምሳውን የሚጠቀም ምሳ የሚበላ ማለት ነው እና። አትራፊም ከመሆናቸው አንፃር ሁሉም ባለሀብት ማለት ነው ሆቴል ለመገንባት ነው የሚሮጥ ሆቴል ቤት ለመስራት ለመክፈት ነው በቃ ሩጫው ሁሉም ቢሆን ማለት ነው። ምክንያቱም በቀላሉ ምንም አይነት ያን ያህል። ከባድ ስራ የለበትም እንግዲህ ጤፍ ነው ጤፍም የጤፍ አምራቹ ያመጣለታል። ያን ያስፈጫል እንግዲህ አስፈጭቶ የሚያቦካው የሚጋግረው። ጠቅላላ በሰራተኛ ነው ስለዚህ ምግቡን ራሱ የበሰለውን ምግብ እንኳን ራሱ ለተጠቃሚ። የሚያሳልፍ ወይም የሚታዘዝ ራሱን የቻለ ሰራተኛ አለ። ስለዚህ ባለሀብት ቤቱን መገንባት ብቻ ነው የሚጠበቅበት እንጂ። ሌላው ስራ በጉልበት ነው በሰራተኛ እየቀጠረ ስለሚያሰራ በቃ እጅግ በጣም ሲበዛ አትራፊ እና። እንዲሁም ደግሞ በቃ ኑሮን ማሸሻል የሚቻልበት መንገድ ነው። የቢዝነስ አይነት ነው ማለት ነው ሆቴል። ስለዚህ ሆቴል የሚለውን በዚህ ልክ እንረዳ በዚህ አጋጣሚ። እንደው አንዳንድ ሆቴሎች አሉ የተበከለ አይነት ምግብ እያቀረቡ የሰውን ጤና የሚያውኩና እናንተ ሰዎች ጥንቃቄ አድርጉ

እሺ አመሰግናለሁ። እንግዲህ እንደተለመደው በመጀመሪያ ደረጃ የምሰጠው ትንታኔ ወይም ማብራሪያ ማለት ነው በምንረሳ ጉዳይ ላይ መሰረት አድርጎ እንደሆነ እያንዳንዱ ይሄን አውዲዮ ለሚከታተል ወይም ለሚያዳምጥ ሰው ግልጽ እንዲሆንለት ሀሳቡ በመጀመሪያ ደረጃ ጥያቄውን በድምጽ አስመጥቶ ማነው በግድ ይላል ማለት ነው። ስለዚህ ወደ ጥያቄው ስንሄድ ፖሊሲ ይላል። እንግዲህ ፖሊሲ ሲል፣ ፖሊሲ ማለት ምን ማለት ነው? ስንት አይነት ፖሊሲ አለ? የሚሉትንና ሌሎችንም እንግዲህ በፖሊሲ ላይ ያሉ ዋና ዋና ነጥቦችን በማንሳት በዚህች በአጭር ደቂቃ ውስጥ ሀሳቤን የምቋጭ ይሆናል ማለት ነው። ወደ ትንታኔው፣ እንግዲህ ፖሊሲ ማለት በመንግስት፣ በድርጅት ወይም ደግሞ በጉለሰብ ደረጃ ለተግባር እንቅስቃሴ፣ ለውሳኔ አሰታትና ለታቀዱ ግቦች መሳካት እንደ መመሪያ ወይም ደግሞ መርክ የተቀረጸ ደንብ ወይም ደግሞ መመሪያ ነው ማለት ነው። ወይም ህግ ነው ማለት ነው። ስለዚህ የተወሰኑ ተግዳሮቶችን ለመፍታት እና ተፈላጊ ውጤቶችን ለማምጣት የሚመራ የተግባር መስመር ወይም ደግሞ ስትራቴጂ ነው፤ ወይም ደግሞ እቅድ ነው ማለት ነው። ፖሊሲ ስንል ማለት ነው። ለምሳሌ አሁን ይህንን ስንል ቀጥታ ትርጉሙ ነው። ነገር ግን ለምሳሌ አሁን ለአንድ ሀገር ማለት ነው የተለያየ፣ የተለያየ ፖሊሲዎች አሉ። ለምሳሌ የግብርና ፖሊሲ ራሱ እንግዲህ ግብርናውን ለማዘመን የሚያወጣቸው መመሪያዎች፣ እቅዶች፣ ህጎች፣ ስርዓቶች አሉ ማለት ነው። የትምህርት ፖሊሲም እንደዚሁ እንግዲህ ተማሪዎችን በተለያየ ትምህርት አይነት ብቁ እንዲሆኑ የተለያዩ ፖሊሲዎችን ወይም ስትራቴጂዎችን እየነደፈ በየጊዜው እያረቀቀ፣ እያጸደቀ እንግዲህ ተግባራዊ እንዲሆኑ ተማሪዎች የተሻለ ውጤታማ እንዲሆኑና እንደዚሁም እንግዲህ በአለም አቀፍ ገበያ ላይ በጣም ተወዳዳሪ እንዲሆኑ የትምህርት አሰጣጥ ፖሊሲውን በየጊዜው እንግዲህ እያሸሻለ ይመጣል ማለት ነው። እና በተለያዩ የስራ መስኮች ማለት ነው፣ የተለያዩ ፖሊሲዎች ይወጣሉ። እነዚህ ፖሊሲዎችን ምናልባትም እንግዲህ ከመስተግበር ላይ ማለት ተፈጻሚ ማድረግ ላይ ክፍተት ሊመጣ ይችላል እንጂ በየጊዜው ፖሊሲዎቹ ይሻሻላሉ ማለት ፖሊሲ ስንል መመሪያ፣ ደንብ፣ ስርዓት ወይም ደግሞ ህግ ስለሆነ ያን ጉዳይ የምናስፈጽምበት ህጉ፣ ስርዓቱ፣ ደንቡ መመሪያው ወይም ስትራቴጂው ማለት ስለሆነ ስለዚህ እነዚህ ህጎች፣ መመሪያዎች ወይም ደንቦች ደግሞ በየጊዜው እንግዲህ ምን ይላሉ ማለት ነው? ይከለሳሉ ወይም ደግሞ እንደገና ይረቀቃል ማለት ነው። ሀሳቡ እንደገና እየተጠናከረ ይመጣል ማለት ነው። እና ዘመኑን ያዋጀ ፖሊሲ ይቀረጻል ማለት ነው። ለምሳሌ እንግዲህ በሀገራችን ለምሳሌ ምንድነው እናቶች በወሊድ ምክንያት አንድም እናት መሞት የለባትም የሚል ፖሊሲ ወጥቶ ተግባራዊ ለማድረግ እጅግ በጣም ትልቅ ጥረት እየተደረገ ነው። ስለዚህ ማንም ወላድ እናት ማለት ነው በወዲድ ምክንያት እቤቷ ውስጥ መሞት ስለሌለባት በቶሎ ህክምና ቦታ ላይ ደርሳ ተገቢውና አገልግሎት አግኝታ፣ ልጇን በሰላም ተገላግላ፣ ልጇን እንግዲህ በጤና ሁኔታ እንድታሳድግ ራሱን የወጣ አንድ ፖሊሲ ነው በጤና ዘርፍ ማለት ነው። ስለዚህ በትምህርት ፖሊሲ እንበለው፤ በጤና ዘርፈ የጤና ፖሊሲን በተመለከተ እንበለው፤ ወይም ደግሞ በግብርናው መስክም እንግዲህ የግብርና ምርቶችን በጣም ውጤታማ ለማድረግ፤ አርሶ አደሩን በተለይ በአጭር በጠባብ መሬት ላይ እንግዲህ በአመት ሁለት ጊዜ ሶስት ጊዜ ምርት በማምረት የምርት ውጤታችን እንዲጨምር ግብርናው ራሱን የቻለ ፖሊሲ በየጊዜው ይቀርጻል ማለት ነው። ከዚህ በተጨማሪም እንግዲህ ፖሊሲን በግብርናው፣ በትምህርቱ፣ በጤና መስኩ፣ እንደዚሁም ደግሞ ከዴል ማነው የትምህርት ፖሊሲ ማለት የህግ ፖሊሲው ራሱ ህጉ ራሱ በየጊዜው ይረቃል፤ ይጸድቃል ማለት ነው። ስለዚህ እንደዚሁም የፍትህ ፖሊሲም ራሱን የቻለ ዋና መመሪያ ሆነው ይመጣል ማለት ነው። እና እንግዲህ እንደነዚህ አይነት ፖሊሲዎቹ በየጊዜው፣ እንደየሀገሩ እየረቀቁ እንደገና እየታዩ በባለሙያ ማለት ነው ተግባራዊ የሚሆኑበትና ምድር ላይ ወርደው ተፈጻሚ የሚሆኑበትን ሁኔታ እንደየጊዜው እንግዲህ እየተሸሻሉ፣ እየተሸሻሉ በመምጣት ለሰው ልጅ ኑሮ ወይም ደግሞ ሰው በስራው ሁሉ ውጤታማ ይሆን ዘንዳ እነዚህ ፖሊሶቹ እንደየአስፈላጊነቱ ያው እንግዲህ ይስተካከላሉ ማለት ነው። ጊዜ ወደ ጊዜ እየተሸሻሉ፤ እየተሸሻሉ ይመጣሉ ማለት ነው። ስለዚህ እነዚህ ማነው ፖሊሲ ላይ ዋና ዋና ነጥቦች የምንላቸው አንደኛ መመሪያ ነው። ድርጊቶች የሚመራና የሚያስፈጽም ደንብ ነው። ሁለተኛው ደግሞ ግብ ተኮር መሆን አለባቸው እንግዲህ እነዚህ፤ ምንድነው? ፖሊሲዎች ስንላቸው ግብ ተኮር መሆን አለባቸው። ግቦችን ለማሳካት ታቅዶ የሚቀረጽ መሆን አለበት ማለት ነው። ሌላኛው ደግሞ ለውሳኔ ይረዳን ማለትም በትክክለኛው መንገድ ለመጓዝ ይረዳን ዘንዳ የግዴታ ፖሊሲ ቀርፀን በዚያ ፖሊሲ እንመራለን ማለት ነው። ስለዚህ ሰዓት ስላለቀብኝ ሰላም ቸር ይግጠመን።

እሺ አመሰግናለሁ አሁንም እንግዲህ የምሰጠው የመልስ ማብራሪያ ወይም ትንታኔ በምን ርዕሰ ጉዳይ ላይ መሰረት አድርጎ ወይም ደግሞ በምን ተግባር ላይ እንደሆነ የግዴታ ይህንን ድምጽ ለሚሰሙ አድማጭ ማለት ነው። ጥያቄው ማብራሪያው ግልጽ እንዲሆንላቸው ጥያቄውን በመጀመሪያ በድምጽ አሰምቶ ማንበብ ግድ ይላልና ወደ ጥያቄው። ተራብኩ ይላል ተራብኩ እንግዲህ ተራብኩ ማለት ተጠማሁ የሚለው ተቃራኒ ሀሳብ ነው ያ ማለት ምንድነው? አንድ ሰው ተራብኩ ሲል በ ማለት ምግብ የበላበት ጊዜ ረጅም ሆኖ እንግዲህ ሆዱ ባዶ ከምግብ ምግብ አልባ ሆኗል ሆዱ ማለት ነው። ማለት እንግዲህ ብዙ ጊዜ የምግባች የምንበለው ምግብ በመጀመሪያ በአፍና በጥርስ በጥርስና በምላስ እየተገላበጠ በጥርስ እርስ እየደቀቀ ከላመ በኋላ በጉሮሮ አልፎ የት ነው የሚሄደው ጨጓራ ላይ ነው። የሚጠራቀመው ስለዚህ ጨጓራ ደግሞ ይሄን ምግብ እንደተቀበለ ምንድነው የሚያደርገው? የራሱን እንግዲህ ተፈጥሮአዊ የሆነ ፕሮሰስ ሂደቶችን ይሄድና አስፈላጊውን ምግብ። ከዚህ ምግብ የሚያገኘውን ጠቃሚ የሆነውን ንጥረ ነገር ወደ ሰውነት ክፍላችን ወደ ደም ከደም ላይ ጋር ተቀላቅሎ እንግዲህ ለእኛ ሙቀትና ጥንካሬ ይሆን ዘንድ በዚያ መልኩ። የተጣራውን የንጥረ ነገር ወደ ደማችን ይቀላቅላል እንደገና ደግሞ ቆሻሻው ደግሞ በቀጭን ማለት እንግዲህ የማያስፈልገው ማለት ነው። በቀጭን አንጀት አልፎ በወፍራማ አንጀት አድርጎ በቆሻሻ መልክ እንዲወጣ ያደርጋል ማለት ነው። እና የተለያዩ የሰውነት ክፍሎቻችን አሉ ከዚያ ውስጥ እንግዲህ ጨንጓራ ምግብን ተሸክሞ በየልመት ሂደቱ የሚፈጸምበት ቦታ ነው። እዚያ ላይ እንግዲህ እንደየ በየሰአቱ ምግብ ያስፈልገዋል ያ ምግብ ከሌለ ጨጎራችን ማለት ነው። ምንድነው በራሷ አሲድ ያመነጫል ስለዚህ ይሄ አሲድ ደግሞ ሲመነጭ ማለት እኛን በጣም የመነጨው አሲድ። ምግብ ላይ ካላረፈ ምግብ ከሌለበት ጨጓራችን ላይ በቃ የመራብ ስሜት ይሰማናል ማለት ነው። የድካም ስሜት ራብራብ የማለት ስለዚህ ተራብኩ ሲል ምንድነው ይሄ ሰው ማለት ነው። በጨጓራው ላይ ምንም አይነት የምግብ አቅርቦት እንደሌለና ምናልባትም ምግብ ከበላ ብዙ ሰዓታት ተቆጥረዋል ማለት ነው። እና ተራብኩ ሲል እንግዲህ ምግብ አንደኛ የወሰደበት ጊዜው ረጅም ሆኗል ማለት ነው። ሁለተኛም ደግሞ ጨጓራው ላይ ምንም አይነት ምግብ እንደሌለና ጨጓራው የምግብ ፍላጎቱን በጣም አጠንክሮበታል ማለት ነው። ስለዚህ ተራብኩ ስንል ቃሉን በዚህ ልክ መረዳት መቻል አለብን ማለት ነው። ስለዚህ የተራበ ሰው ደግሞ ዋና ዋና ምልክቶች አሉት። አንደኛ የድካም ስሜቱ በጣም ያይልበታል ማለት በጣም ይደክማል። እንደዚሁም ደግሞ ፊቱ ይጠወልጋል መልኩ ሁሉ ጠውለግ ይላል። ስራ የመስራት አቅሙ ደካማ ይሆናል። እንደዚሁም ደግሞ እንግዲህ የተራበ ሰው ደግሞ ምንድነው? በተለያዩ በጥቃቅን ነገሮች ሁሉ የመጠቃት እድሉ በዚሁ ልክ አብሮ እየጨመረ ይሄዳል ማለት ነው። እና እንግዲህ ማለት እጅግ በጣም አስከፊ እንደው አስከፊ የሆነ ችግር ነውና ለሰው ልጅ። እንግዲህ የምንበለው አጠን ተርበን በተለያዩ በሽታዎች እንዳንጋለጥ ሁላችንም ብንሆን። እያንዳንዱ የስራ እንቅስቃሴ ላይ በጣም ውጤት ታማ ሆነን ስራ በመስራት እንግዲህ ክራብ የሚባል ነገር በቤታችን በፊታችን እንዳይደርስ። እራብን እንዋጋ አላለው በዚህ አጋጣሚ እንግዲህ ራብን የሚያውቀው በችግሩ ያለፈ ተርቦ ያለፈ ትውልድ ነው። እንጂ ዝም ብሎ አልጋ በአልጋ የመጣ ሰው ተራብኩ ቢሉት ምንነቱን ላይረዳ ይችላል። እና እንደ ራብ ክፉ ነገር የለም። እና ራብ በቤታችን እንዳይገባ ሁላችንም ቢሆን ጠንክር ጠንክረን በመስራት የተሻለ ውጤታማ በመሆን። የስራችንን ውጤታማ ለመሆን እና እንደዚህም ደግሞ ከደካማ ኑሮ ወደ ጠንካራ ኑሮ በመራመድ። ራብ ወይም ደግሞ ችግርን ማስወገድ መቻል አለብን። የሚል እንደው በዚህ አጋጣሚ ጠንክር ያለ ሀሳብ አለኝ። ስለዚህ ብዙ ጊዜ እንግዲህ በራብ ችግር የሚሰቃዩ ብዙ ጊዜ በስራቸው ውጤታማ የማይሆኑ ሰዎች ናቸውና ማለትም ጊዜያቸውን በአግባቡ የማይጠቀሙ አይነት ሰዎች ናቸው። እና በዚህ አጋጣሚ ጊዜያችንን በአግባቡ በመጠቀም በስራችን ውጤት ታማ በመሆን እንደዚሁም ደግሞ ጊዜያችንን ያለምንም ስራ ባለማሳለፍ ያ ማለት እያንዳንዱን ጊዜ። የተለያየ አይነት ስራ በመስራት እንግዲህ የቤታችንን አቅም የቤታችንን የኢኮኖሚ አቅም እንጨምር እላለሁ በዚህ አጋጣሚ ማለት ነው። ስለዚህ በዚህ ርዕሰ ጉዳይ ላይ ያለኝ ጠቅላላ ሀሳብ ይሄን ይመስላል። በሚቀጥሉት ደግሞ የተለያዩ ርዕሰ ጉዳዮች ዳግም ተመልሼ መጥቼ የመልስ ማብራሪያ እስክሰጥ ሰላም ቸር ይግጠመን በማለት በዚህ እሰናበታለሁ። ታንኪው።

እሺ አመሰግናለሁ አሁንም ቢሆን እንግዲህ እንደተለመደው በመጀመሪያ ደረጃ የ ማብራራት ወደ ማብራራቱ ከመሄዴ በፊት ቃለ መጠየቁ በ አነብና ለቃለ መጠየቁ የራሴን የመልስ ትንታኔ እሰጣለሁ ማለት ነው። ቃለ መጠይቁ ሲነበብ ይህንን አውዲዮ ለሚከታተሉ ሁሉ ትንታኔው በምን ላይ መሰረት አድርጎ እንደሆነና በቀላሉ ሀሳቡን ለመረዳት ያው ጥሩ ሁኔታ ስለሚፈጥር ማለት ነው። ጥያቄውን የማነበው ስለዚህ ወደ ጥያቄው ብስክሌት ይላል እንግዲህ ብስክሌት ምንድነው? ብስክሌት ለምን አገልግሎት ይውላል? ብስክሌት ምን እያለ የተለያዩ ጥያቄዎችን እያነሳን እነዚህ ጥያቄዎች ላይ እንግዲህ ማብራሪያ እንሰጣለን ማለት ነው። ወደ ጥያቄው ወደ ትንታኔው ስለዚህ ብስክሌት ስንል ምንድነው? ሁለት እግር ያላት እንግዲህ አንድ ሰው ብዙ ጊዜ አንድ ሰው ብቻ የሚጋልባት እንግዲህ በተለይ አስፋልት በሆነ መስመር ላይ ብስክሌትን በማሽከርከር ብዙ ጊዜ እንግዲህ ተጭንቀት ተድብርት ነፃ የምንሆንበት ነው። ብዙ ጊዜ ብስክሌት ስንጋልብ ደስ የሚል ስሜት አለው። ምክንያቱም እንግዲህ ብስክሌቷ ላይ ቁብ እንልና ከዚያ በኋላ እንግዲህ ፔዳሏን እየመታን ወደፊት ዝም ብለን ንጹህ አየር እያገኘን የምንጋልብበት ብስክሌት የምንጋልብበት ይሆናል ማለት ነው። እና ብስክሌት በመጀመሪያ ደረጃ ምንድናት? ባለ ሁለት እግር ተሽከርካሪ ማሽን ናት ብዙ ጊዜ አንድ ሰው ብቻ ነው የምትጨምር ያው አንድ ሰው ብቻ ነው የሚገልባት። ነገር ግን ሁለት ሰው ራሱ ቢሰቀል ማለት ቢጋልባት ምንም ያን ያህል ችግር የለውም። ስለዚህ ባላንስን በትክክል ጠብቆ የእግሮች የቀኝና የግራ እግራችንን በትክክል ፔዳሉ ላይ ካሳረፍን በኋላ ፔዳሉን ወደፊት በመምታት ወደፊት እየተሽከረከረች እንድንጋልባት እና እንደዚሁም ደግሞ ማለትም ከቦታ ቦታ በእግራችን ከመንቀሳቀስ ይልቅ በብስክሌት በመንቀሳቀስ በአጭር ጊዜ ውስጥ ረጅም ርቀት በመጓዝ ማለት ነው። ይሄ የትራንስፖርት አገልግሎት ጥቅም ትሰጣለች ማለት ነው። እና ብስክሌት እንግዲህ እንደሌሎቹ የሞተር አይነቶች በአቋም አነስተኛ የሆነች ነገር ግን ነዳጅ የሚጠቀም አለ። በርግጥ ነዳጅ የምትጠቀም ብስክሌት አለች። ነዳጅ የማይጠቀም ብስክሌት አለ። እንደ ብስክሌቱ አሰራር ነው። ዞሮ ዞሮ ብስክሌት በዚህ ደረጃ ነው። እንግዲህ ብስክሌት የሚለውን ቃል የምንተረጉመው ከዚህ አልፎ ግን ብስክሌት አንዳንዴም ለመዝናናት ለመዝናኛነትም እንጠቀማታለን ማለት ነው። ማለትም በቃ ሰተት ባለ የአስፋልት መስመር ላይ ልክ ሳይክሏን ብስክሌቷን ተሰቅለን ስንነዳ እጅግ በጣም ትልቅ ምቾት ስለሚሰማን ማለት ነው። እና እንግዲህ ብስክሌት ስንል ብስክሌት መጋለብ መቻል እጅግ በጣም ደስ ይላል። እንደው አሁን በተለያዩ ጊዜዎች የተለያየ አይነት ውድድሮች አሉ ስለዚህ ብስክሌት ራሱ እንደ አንድ አለም አቀፋዊ የስፖርት አይነት ሆኖ በመታየቱ ብስክሌት በመጋለብ እንግዲህ የብስክሌት ችሎታ ያላቸውን ሰዎች ብስክሌት እየጋለቡ ማን ረጅም ርቀት በፍጥነት ደረሰ በሚል ደረጃ ራሱ የብስክሌት ውድድር ራሱ በየጊዜው የተለያዩ ሀገሮች እያወጡ የብስክሌት መጋለብ ብቃት ያላቸውን ልጆች ሲያወዳድሩ እንዲሁ በተለያዩ የማህበራዊ ሚዲያዎች አኔም አይቻለሁኝ በቴሌቪዥን ሁሉ ሳይቀር ማለት ነው። ስለዚህ ሁላችንም ቢሆን እንግዲህ ብስክሌት እየገዛነ በዚያ ልክ እንግዲህ ለብስክሌት ማሽከርከሪያ ምቹ በሆነ ቦታ ላይ በተለይ ብስክሌት መጋለብ ላለመድን ሰዎች ማለት ነው። ልንወድቅ ስለምንችል በተለይ ለምለም በሆነ ቦታ ለምለም ረግራጋ በሆነ ቦታ ላይ ብስክሌት መለማመድ ብንችል ጥሩ ነው። እላለሁኝ በዚህ አጋጣሚ ማለት ነው። ያ ማለት ምን ማለት ነው? ብስክሌቷን ስንጋልብ አንድም እየተዝናናን ነው። ሁለትም ብስክሌት መጋለብ እየቻልን ነው። ሶስትም ደግሞ እንግዲህ ከእንደው አላስፈላጊ የሆነ ጭንቀት ይዞን ከሆነ ከጭንቀታችን ራሱ ነፃ እንሆናለን። ብዙ ጊዜ ብስክሌት በቃ አዝናኝ ስለሆነችም ማለት ነው። እና በብስክሌት ጋር በተያያዘ ያለኝ ጠቅላላ ትንታኔ ይህንን ይመስላል። በሚቀጥሉት ደግሞ የተለያዩ ርዕሰ ጉዳዮች ዳግም ተመልሼ እመጣለሁ። እስከዚያው ሰላም ቸር ይግጠመን በማለት በዚሁ እሰናበታለሁ ማለት ነው። አመሰግናለሁ

እሺ አመሰግናለሁ እንግዲህ እንደተለመደው የምሰጠው ማብራሪያ ወይም ትንታኔ በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ ይህን አውዲዮ ለሚያዳምጥ ሰው ሁሉ ግልጽ እንዲሆንለት ማለት ነው። ጥያቄውን በድምጽ አሰምቼ አነባለሁ ማለት ነው። ከዚያ በኋላ ለጥያቄው የትንታኔ መልስ ወደ መስጠቱ እንሄዳለን ማለት ነው። ጥያቄው ምንድነው? የሚለው ስምምነት ይላል። ስምምነት ስምምነት ማለት እንግዲህ አንድ ርዕሰ ጉዳይ ሊኖር ይችላል። ስለዚህ አንድ ሀገር ከአንድ ሀገ ከአንድ ሀገር ጋር አንድ ግለሰብ ተአንድ ግለሰብ ጋር አንድ ግለሰብ ከተቋም ጋር ሊሆን ይችላል። ዙሮ ዙሮ ሁለት የተለያዩ አካላት እነዚህ በሀገር ደረጃ ሊሆን ይችላል ወይም ደግሞ በግለሰብ ደረጃ ሊሆን ይችላል ወይም ደግሞ በተቋም ደረጃ ሊሆን ይችላል። ስምምነት ስንል የጥቅም መጋራት ማለት ነው። ስለዚህ የጥቅም መጋራት ለምሳሌ እንካ ለእንካ የሆነ ሀሳብ ማለት ነው ያ ማለት እኔ ይሄንን ልስጥህ አንተ ይሄንን ስጠኝ ተብሎ መስማማት በሀሳብ አንድ መሆን መቻል ማለት ነው። እንግዲህ ስምምነት ስንል ምንድነው? ሀሳብ ለሀሳብ ሰዎቹ ወይም ተቋማት መግባባት መቻል ማለት ነው። ያ ማለት ለምሳሌ ምንድን ማለት ነው ብንል? ለምሳሌ ብዙ ጊዜ ምንድነው ሀገራት ከሀገራት ጋራ ስምምነት ፈጠሩ ይባላል። ምን አይነት ስምምነት ስንል? ይቺኛዋ ሀገር ይህንን ልታደርግ ይቺኛዋ ሀገር ደግሞ ይህንን ልታደርግ በተቃራኒው ይባላል ለምሳሌ አሁን ቻይና ለምሳሌ ወደ ሀገራችን ብዙ አይነት የኢንዱስትሪ ምርት ውጤቶችን ወደዚህ ታስገባለች እኛ ደግሞ ጥሬ እቃ ደግሞ ወደዚያ እንልካለን ማለት ነው። አሁን ለምሳሌ ይሄ ምንድነው? በሁለቱ ሀገሮች መካከል በተደረገ ስምምነት አማካኝነት ማለት ነው። አሁን ለምሳሌ ኢትዮጵያ እንግዲህ በቀንድ ከብት ሀብት በአስረኛ ደረጃ ናት ያለች ከአለም ማለት ነው። ስለዚህ እጅግ በጣም ብዙ የሆነ ሪሶርስ አላት ማለት ወይም ሀብት አላት ማለት ነው። እንግዲህ በከብት በእንስሳት ተዋጽኦ በኩል ያለ ምርቷ ምናልባት ጥራት ላይኖረው ይችላል እንጂ በቁጥር ግን እጅግ በጣም ብዙ ነው ማለት ነው። ስለዚህ ይሄንን ብዙ የሆነ የእንስሳት የተፈጥሮ ሀብታችንን የኛ የተፈጥሮ ሀብታችንን በራሳችን ኢንዱስትሪ ስለሌለን እንደዚህ ጥሬ እቃዎችን ወይም ደግሞ ጥሬ ሀብቶቻችንን በቀጥታ ኢንዱስትሪ ውስጥ በማስገባት ፕሮሰስ አድርገናል። በቀጥታ ለጥቅም ላይ ማዋል ስለማንችል የኢንዱስትሪ እድገታችን ደካማ ስለሆነ በኢንዱስትሪ የበለፀጉ አገሮች ያደጉ አገሮች ደግሞ ምን ያረጋሉ የኛን ጥሬ እቃ ተዚህ ይወስዱና እዚያ እንግዲህ እነሱ በፈበረኩት ፋፍሪካ ማለት ነው። ይሄን ጥሬ እቃ ያስገቡና ፕሮሰስ አድርገው የሆነ በኢንዱስትሪው ውስጥ ይኸው የተለያዩ ሂደቶችን ያልፍና ከዚያ በኋላ በቃ በቀላሉ እኛ የምንጠቀምበት አይነት እና እጅግ በጣም ጠቃሚ የሆነ ምርት እያረጉ ያወጡታል ከዚያ በኋላ ያንን ያመረቱትን ምርት ማለት ነው መልሰው እንደገና ወደ እኛ በውድ ዋጋ ይሸጡልናል ማለት ነው። ስለዚህ እኛ ጥሬ እቃውን በርካሽ ዋጋ እንሸጣለን እነሱ እንግዲህ የማጣራት ወይም ደግሞ ጥራት የመስጠት ደረጃ በዚያ ጥሬ እቃ ላይ በኢንዱስትሪው ውስጥ ለዚያ ጥሬ እቃ ጥራት እንዲሰጠው ኢንዱስትሪውን ይኸው እንግዲህ በኢንዱስትሪ ውስጥ ያልፋል ከዚያ በኋላ በጥሩ ሁኔታ ተተመረተ በኋላ መልሰው ለእኛ በውድ ዋጋ ይሸጡልናል ማለት ነው። ስለዚህ እኛ ጥሬ እቃ እንድናቀርብ እነሱ ደግሞ የወሰዱትን ጥሬ እቃ በኢንዱስትሪ ውስጥ ፕሮሰስ አድርገው ወደ ወደየተለያየ እንግዲህ ጠቃሚ ወደሆነ አይነት ነገር ከተቀየሩ በኋላ እኛ ደግሞ እንግዲህ በውድ እንድንገዛቸው ምናልባት እንግዲህ የዚያ ሀገር መንግስት እና የኢትዮጵያ መንግስት ስምምነት ፈጠረ ተብሎ በዜና ላይ ብዙ ጊዜ ይነገራል እና እንግዲህ ስምምነት ሲባል አንድ በመስጠት በ እንግዲህ በኢኮኖሚው ዘርፍ ሊሆን ይችላል በህክምና ዘርፍም ሊሆን ይችላል። ብቻ በተለያየ መልክ እንደው ይሄንን አሁንም ሌላ ምሳሌ አንስተን ብናየው? ለምሳሌ ምን አይነት ስምምነት ይደረጋል? እንግዲህ በተለይ እነዚህ ያደጉ ሀገሮች ወይም የበለፀጉ ሀገሮች እንግዲህ በየትኛውም የትምህርት ዘርፍ ወይም ደግሞ በየትኛውም ፖሊሲ እነሱ ከታዳጊ ሀገሮች በጣም ያደጉ የመጠቁ ናቸው። ስለዚህ የነሱን ልምድ የነሱን ብቃት የነሱን እያንዳንዱን ቴክኖሎጂ ወደዚህ ወደ ሀገር ውስጥ አምጥተው እዚህ ሀገር ውስጥ ውስጥ በተግባር እንግዲህ እንዲሰራ ሲፈለግ ምንድነው? በዚህ አይነት ቴክኖሎጂ ብቃት ያላቸውን ሰዎች ይቺ ሀገራችን ማለት ነው። እንግዲህ ለተወሰነ ጊዜ ስልጠናውን የሀገራችን ዜጎች እንዲያገኙ እነዚያን በገንዘብ በወር ደሞዝ ክፍያ ሊሆን ይችላል ወይም ደግሞ እንደ ስምምነቱ ስምምነት ይፈጥሩና ይመጣሉ ይመጡና እዚህ ይህንን የኛን ማህበረሰብ ያሰለጥኑና ተሰለጠነ በኋላ ቀጥታ ወደ ስራው ገብቶ ያንን ምርት በማምረት በኩል ትልቅ አስተዋጽኦ እንዲያደርግ ማለት ነው። መንግስት ከመንግስት ጋር ስምምነት

እሺ አመሰግናለሁ። እንግዲህ እንደተለመደው አሁንም ቢሆን ወደ ማብራሪያው ከመሄደ በፊት ቃለመጠይቁን በድምጽ አሰምቼ አነባለሁ ማለት ነው ወደ ቃል መጠይቁ። አለመጠይቁ ምን ይላል? ውጣ ይላል። ውጣ የሚለው ቃል እንግዲህ ውጣ የሚለው ቃል ግባ የሚለው ቃል ተቃራኒ ይሆናል ማለት ነው። ያ ማለትም ምን ማለት ነው? እንግዲህ ውጣ ስንል ራቅ ማለት ነው። ማለትም የሆነ ውስጥ ነበረ ከዚያ ከውስጥ ወደ ውጭ እንዲወጣ ያው እንግዲህ ትእዛዛዊ የሆነ አረፍተ ነገር ነው ማለት ነው። ውጣ የሚለው ቃል በራሱ ብቫውን ቃሉ ማለት ነው፣ የተሟላ ትርጉም ያለው፤ የተሟላ ትዕዛዛው የሆነ አረፍተ ነገር ነው ማለት ነው። ያ ማለት ምን ማለት ነው? ሙሉ ቃላቱ በውስጠ ታዋቂ ያሉትን ቃላት ሁሉን ሳወጣቸው ምን ምን ይሆናል ማለት ነው? አንተ ሰው ውጣ፣ አንተ ልጅ ውጣ፣ አንተ ብለን የሆነ ብቻ አንተ ውጣ ማለት ነው። ስለዚህ ውጣ ስንል ከዚህ ውጣ ከሆነ ቦታ ላይ ልቀቅ ማለት ነው። ውጣ ማለት ልቀቅ ማለት ነው። ያ ማለት ምን ማለት ነው? ለምሳሌ አንተ ወደ አውሮፓ ውጣ ብልህ ከዚህ አሁን ለምሳሌ ኢትዮጵያ ልቀቅና አውሮፓ ግባ ማለት ነው። ወይም ደግሞ ለምሳሌ ከቤት ውጣ ደግሞ ከቤቱን ልቀቅና ውጭ ላይ ሁን፤ ወደ ውጭ ውጣ፤ ወደ ውጭ ልቀቅ ማለት ነው ወደ ውጭ ሁን ማለት ነው። ለምሳሌ የሆነ እንግዲህ በሆነ ቦታ ውስጥ ገብቶ ሊሆን ይችላል፤ ወይም ደግሞ የሆነ ሳጥን ውስጥ ገብተውም ከሆነ አንተ ልጅ ውጣ ስለው ከዚያ ከገባበት ነገር ውስጥ ውጣ ማለት ነው ማለት ነው። ለምሳሌ ጉድጓድ ልንገርተው ሊሆን ይችላል ውጣ ካልኩትኝ ከጉድጓዱ፣ ጉድጓዱን ለቆ እንዲወጣ ወይም ደግሞ ለቆ እንዲሄድ እያዘዙት ነው ማለት ነው። እና ምንድነው ቃሉ? ግስ ነው፤ ግስ ሆኖ ደግሞ ምን አይነት አረፍተ ነገር መሆን ይችላል? ምን አይነት አረፍተ ነገር ስንል ደግሞ ትእዛዛዊ የሆነ አረፍተ ነገር ማለት፣ ትእዛዛዊ አረፍተ ነገር ማለት ተናጋሪው አካል ለተነገረለት አካል የሆነ ነገር ስራ እንዲፈጽም የሆነ ተግባር እንዲፈጽም እያዘዘ ነው ነው ማለት ነው። ስለዚህ ትእዛዛዊ የሚባለው ከዚህ አንፃር ነው። እና ለምሳሌ አሁን ውጣ የሚለውን በሌላ እይታ ብናየውም ልቀቅ ማለት ነው። ለምሳሌ ይሄንን ከዚህ ስራ ልቀቅ ስንል ከዚህ ለምሳሌ እኔ አሁን ዩኒቨርሲቲ ላይ ነው የማስተምር ስለዚህ ይሄን ስራ ልቀቅ ማለት ከዚህ ከተቋም ውጣ ማለት ነው። ስለዚህ ውጣ ሲል ልቀቅ ማለት ነው በሌላ አገላለጽ ማለት ነው። ውጣ፣ ወጣ፤ ለቀቀ፣ ወይም ራቀ ወይም ደግሞ ለቆ ሄደ እንደማለት ነው። ስለዚህ ለቆ ሄደ ማለት ከሆነ ውጣ ስንል በሌላ አገላለጽ ለቆ ሄደ ወይም ደግሞ አይገኝም ማለት ነው እና ለምሳሌ አሁንም ሌላ አረፍተ ነገር ሰርተን ብናየው ሌላ አረፍተ ነገር መስርተን ይሄንን እንውቃድ ራሱ በተለያየ አውድ ብናየው ያንን ትርጉም ነው የሚሰጠን። ለምሳሌ ምንድነው? ለምሳሌ ህፃን ድመት ልትሆን ትችላለች፣ ድመቷ እንግዲህ በድመቱ ማለት ነው እቤት ውስጥ ሆኖ የሚያስቸግር ከሆነ፣ ውጣ! ልንለው እንችላለን ያ ማለት ከቤት ለቀህ ውጣ፤ ውጪ ላይ ሁን፣ እዚህ እያስቸገርከኝ ነው ማለት ነው። በሌላ መልኩ ደግሞ ቅድምም ገልጬዋለሁኝ፣ አንተ ሀገር ውስጥ አትኖር ወደ ውጭ ውጣ ስንል እንግዲህ ሀገር ውስጥ አትኖር ወደ ውጭ ውጣ ስንል፣ ይህንን ሰው ምን እያልነው ነው ማለት ነው ይቺን ኢትዮጵያን ለቆ ውጭ ሄዶ የውጭ ጥገኝነት በመጠየቅ ወይም ደግሞ ውጭ ላይ ሄዶ የተለያዩ ስራዎችን እንዲሰራና የተሻለ ኑሮ እንዲኖር እየመከርነው ነው ማለት ነው። ወይም ለምሳሌ አሁን አንድ ሰው ውጭ ላይ ሆኖ ይጠራኛል እኔ ለምሳሌ ቤቴ ቁጭ ብዬ እንግዲህ ቁጭ ላይ ደግሞ ሌላ ሰው ሆኖ እኔን የፈለገ ሰው ስሜን ይጠረኛል። አቤት እለዋለሁ ቤት ሆኜ፤ የሆነ ነገር ይናገራል፤ ምን አልከኝ አልሰማሁም ልለው እችላለሁኝ፤ ከዚያ አይሰማ ምንድነው ያንተ ይብስለው ውጣ ከመጀመሪያ ከቤት ውጣ ይለኛል፤ ያ ማለት ከቤት ወደ ውጭ ከወጣ በቀላሉ ድምጽ ይሰማሃልና አናግራኝ ለማለት ነው። ውጣ ማለት ለቀህ ውጣ፣ ቤት ከቤቱ ውጣ ወደ ውጭ የሚለውን ትርጉም ይዞ ስለሚመጣ ማለት ነው። በሌላ አገላለጽም እንግዲህ ለምሳሌ እንግዲህ በተለያዩ የስራ መስኮች የተሰማራ ሰው ይኖራል፤ ቅድምም እገልጨዋለሁ። አሁን ለምሳሌ ሀገራችን በዚህ ሰዓት ላይ እንግዲህ በተለያየ የጦር ትጥቅ በታጠቅ ሀይል እየተረበሸች በጣም እንግዲህ ቀውጢ የሆነ ጊዜ ነው የወቅቱ ማለት ነው። እና ለምሳሌ አባቱ መከላከያ፣ ወንድሙ ፋኖ ይሆንና እርስ በራሳቸው እንግዲህ ተኩስ እና ሌላ ነገር ይደረጋል በተለይ በአሁኑ ወቅት እንደዚያ ነው። ከዚያ ምንድነው በዚህ ሰዓት አንተ ልጅ ከዚህ ስራ ውጣ እንላለን ማለት ነው። ስለዚህ ለህይወቱ መቅሰፍት የሆነ ነገር እንደሆነ ስለ ቀድሞ የተረዳ አካል የሄድክበት መንገድ ትክክል አይደለምና ከዚህ ከአሁን ካለህበት መንገድ ለቀህ ውጣ የሚል መልእክት ይዞ ይመጣል ማለት ነው።

እሺ አመሰግናለሁ አሁንም ቢሆን እንግዲህ የምሰጠው ትንታኔ በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ እያንዳንዱ አድማጭ ይህንን አውዲዮ ለሚከታተል አድማጭ ማለት ነው ሀሳቡ ግልጽ እንዲሆንለት እና ሀሳቡን በቀላሉ መረዳት እንዲችል በመጀመሪያ ቃለመጠይቁን አነባለሁ ማለት ነው። ታች ይላል እንግዲህ ታች የሚለው ላይ የሚለው ቃል ተቃራኒ ይሆናል ማለት ነው። ያ ማለት ታች ማለት የቦታ የቦታ የት ላይም ቦታው የሚገኝበትን ሁኔታ ነው እየገለጽን ያለን ማለት ነው። እና ታች ስንል ለምሳሌ እንግዲህ በውጤትም ሊሆን ይችላል ከቦታ ሎጌ ከቦታ መገኛም አንፃር ሊሆን ይችላል። ወይም ደግሞ እንግዲህ ታች ስንል በእድገት አንድ ሀገር ባላት የእድገት ደረጃ ምን ሊገለጽ ይችላል? ለምሳሌ የኢትዮጵያ እና የሶማሊያ የእድገት ደረጃቸው እጅግ በጣም አይመጣጠንም አንደኛው በጣም እታች ነው። ሌላኛው ደግሞ በጣም ከፍ ያለ ወይም ላይ ነው ብለን ብንል ግራፉን ስናይ ማለት ነው። የታች እና ላይ የሆነ ማለት እጅግ በጣም በሁለቱ መካከል ሰፊ የሆነ ልዩነት አለ እያልን ነው ማለት ነው። ታች እና ላይ ነው ስንል ማለት ነው እና ታች ስንል የወረደ ማለት ነው። ወይም ደግሞ ዝቅ ያለ ማለት ነው ለምሳሌ ግራፍ እንግዲህ ይሄ ግራፍ ምንድነው? ከትንሹ ተነስቶ ወደ ላይ እያደገ ይሄዳል። እና ልክ አሁን ለምሳሌ የእነዚህን የሁለቱን የገለጽኳቸውን ሀገሮች የኢኮኖሚ ደረጃ የሚያሳይ ግራፍ ወይም ደግሞ ባርግራፍ ሊሆን ይችላል። ያንን ስዕላዊ መግለጫ ብናወጣው። የኢትዮጵያ እና የሶማሊያ አሁን ሶማሊያ በኢኮኖሚዋ እጅግ በጣም ዝቅተኛ ናት ነው ሚባለው ስለዚህ። የሶማሊያን የኢኮኖሚ ደረጃ የሚያሳየው ግራፍ እታች እዚያው መነሻው ላይ ይቀራል ማለት ነው። የኢትዮጵያ ግን በ በአንጻራዊነት ከፍ ይላል ማለት ነው ላይ ይሆናል ማለት ነው። ስለዚህ ታች የሚለው አንድም በኢኮኖሚ ደረጃ ዝቅ ማለትን ያመለክታል። ሁለትም እንግዲህ ታች ስንል በ የ በቃ ወ ፖዚሽንን የሚያመለክት ማለትም ወርደን ታች ላይ ያለ ነገርን የሚያብራራ ቃል ይሆናል ማለት ነው። እና ታች የሚለው ብዙ ጊዜ እንግዲህ ከስሎፕ አንፃር ማለት ተ ተኢንክላይኔሽን አንፃር ስናየውም ከፍ ታለው ቦታ ይልቅ ዝቅ ያለው ቦታ ላይ ታች ላይ ማለት ነው። ለምሳሌ ሰው የሰው ታቹ ምኑ ነው ጫማው ነው የሰው ላዩ ምኑ ነው ራሱ ነው። ስለዚህ ከቦታ በአንጻራዊነት አገላለጽ ማለት ነው ታች ስንል ሁልጊዜም ቢሆን ዝቅተኛው ቦታ ማለት ነው። ስለዚህ ታች በሚለው ቃል ላይ ያለኝ አጠቃላይ ማብራሪያ ወይም ትንታኔ ይህን ይመስላል እንግዲህ በተለያዩ ጉዳዮች ዳግም ተመልሼ እመጣለሁ። እስከዚያው ሰላም ቸር ይግጠመን በማለት በዚሁ እሰናበታለሁ ማለት ነው። ታንኪው

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ የማብራራው ርዕሰ ጉዳይ በምን ጉዳይ ላይ ያተኮረ እንደሆነ። ይህንን አውዲዮ ለሚከታተል ሰው ሁሉ ግልጽ እንዲሆንለት ማለት ነው ቃለ መጠይቁን በድምጽ አሰምቼ አነባለሁ ማለት ነው። ምን? ይላል ትምህርት ይላል። እንግዲህ ትምህርት የሚለውን ቃል በተለያዩ በተለያየ አይነት መልኩ ትንታኔን እንሰጣለን ወደ ትንታኔው። ትምህርት ሲባል እንግዲህ ብዙ ጊዜ እኛ ሰዎች ማለት ነው የምንረዳው ትምህርት ማለት እውቀት ማለት ነው። እውቀት ማለት ደግሞ እንግዲህ በተለይ በታዳጊ ሀገሮች ላይ የምንረዳው ምንድነው? ትምህርት የሚባለው ትምህርት ቤት ላይ ብቻ ሄደን ከትምህርት ተቋም ላይ የምናገኘው ብቻ መስሎ ሊታየን ይችላል። ነገር ግን ትምህርት ሲባል እጅግ በጣም ተዚህ የሰፋ አውድ ያለውና እና ለየት ያለ ትርጉም ያለው በመሆኑ በዚያ ልክ የምንረዳ ጥቂት ሰዎች ነን። ማለት እችላለሁኝና ትምህርት ሲባል እንግዲህ ትምህርትን የምናገኘው አንድም ከአካባቢያችን ነው አንድም ከታላላቆቻችን ነው አንድም ከተሞክሮ ነው። ሌላም እንግዲህ ከታናናሾቻችን ነው። ሌላውም ከአካባቢያችን እንግዲህ ከምናያቸው ነገሮች ነው። ሌላውም ደግሞ እንዲሁ ቋሚ ከሆነው ትምህርት ቤት በመግባት እንግዲህ በዚያ በትምህርት ተቋም ውስጥ የምናገኘው እውቀትም ሊሆን ይችላል። እና ትምህርት እንግዲህ አንድ ሰው የእሱ እኮ ትምህርት ሲባል የመረዳት አቅም ወይም ደግሞ እውቀት ወይም ደግሞ ችሎታ ማለት ነው። የአእምሮ ነገሮችን የመለየት የማሰላሰል ውሳኔ ማለት በቃ በጥልቀት ነገሮችን የመተንተን እውቀት ችሎታ ብቃት ማለት ነው። ስለዚህ ትምህርት ስንል ሰዎቹ ብዙ ጊዜ እንግዲህ ትምህርትን ወይም እውቀትን የሚያገኙት በምንድነው? ማለት ነው ከልምድ አንፃር ነው ማለት ነው በአካባቢያቸው የተለያየ አይነት። ምንድነው? እድገት አለ ትምህርት አለ ስልጣኔ አለ። ስለዚህ ያንን እያዩ የሚያድጉ ልጆች በተገቢ በተዘዋዋሪ ምን ማለት ነው ማለት ነው። የተለያዩ ትምህርቶችን እያገኙ ነው ማለት ነው የተለያዩ እውቀቶችን እያገኙ ነው ማለት ነው። ለምሳሌ አንድ ሰው እኮ ትምህርት ቤት ሳይገባ ዝም ብሎ በአካባቢው የሚሰራውን ስራ በማየት ብቻ ትምህርት ማግኘት ይችላል። እኔ ለምሳሌ አሁን ምንድነው? እንግዲህ ስለ ኤሌክትሪክ ስለ ኤሌክትሪክ አምፖል። እንዴት ይገጠማል እንዴት አድርጎ ምን ሲያደርጉት ይበራል? ወይም ደግሞ እንዴት ነው የሚገጣጠመው እንዴት ነው የሚበረው? የሚለውን አሁን ለምሳሌ ማንም ቢሆን ትምህርት ሳይማር ቤታችን ውስጥ ምን በማድረግ ምን አምፖሉን እንደሚበራ ምን ስናደርገው አምፖሉን እንደሚጠፋ እንደዚሁም ደግሞ የአምፖልን ጠቀሜታ በቀላሉ ትምህርት ሳይማሩ ሰዎች እንግዲህ ከእኛን በማየት ብቻ አካባቢውን በማንበብ በመረዳት በዚህ ልክ ትምህርት ሊያገኙ ይችላሉ ማለት ነው። ወይም ደግሞ አሁን ለምሳሌ አንድ የአርሶ አደር ልጅ ማለት ነው አርሶ አደር ማለት እንግዲህ የተለያዩ የእርሻ አገልግሎት የሚጠቀማቸው የተለያዩ መሳሪያዎች አሉት። እነዚህ መሳሪያዎች ምናልባትም እርፍ ወገል መርገጫ ማረሻ ሞፈር ቀንበር ማነቂያ እያለ የተለያዩ አይነት የእርሻ መሳሪያዎች አሉት ስለዚህ እነዚህን የእርሻ መሳሪያዎች በትምህርት ተምሮ አይደለም ይህንን እነዚህን የእርሻ መሳሪያዎች ገጣጥሞ እንዴት ሆኖ እንደሚገጠሙ እንዴት ሆኖ እንደሚረገጡ እንዴት ሆነው እንደሚመጥኑ እንደሚመጥኑ። ትምህርት ቤት ገውቶ አይደለም የተማረ ከምንድነው? በመጀመሪያ ደረጃ እንግዲህ ያደገበት ኢንቫይሮመንት ያደገበት አካባቢ በአካባቢው የሚሰራውን ስራ ሁሉ በአካባቢው የሚፈጸመው ድርጊት ሁሉ ለእርሱ በአይኑ እያየ በጀሮ እየሰማ በእጁ እየዳሰሰ የሚያድግ ስለሆነ ትምህርትን በዚህ አጋጣሚ እንግዲህ ከአካባቢው እየቀሰመ ያድጋል ማለት ነው። ከዚያ በኋላ ምንም ትምህርት ቤት መግባት ሳያስፈልገው ማንም መንገድ ሳያስፈልገው ከማንም ትምህርት መቀበል ሳያስፈልገው በቀላሉ ብቻ በአካባቢው የሚሰራውን ስራ እያየ ከዚያ በኋላ እሱም ያንን ትምህርት ተቀብሎና አበልጽጎ እንግዲህ የተግባራዊ በማድረግ ስራውን ይሰራል ማለት ነው። ሌላም ለምሳሌ አሁን ትምህርት ስንል። ለምሳሌ አንድ ኢንዱስትሪ ውስጥ የሚ አባቱ ኢንዱስትሪ ውስጥ የሚሰራ ልጅ ለምሳሌ በተደጋጋሚ እዚያ ኢንዱስትሪ ውስጥ እየያዘው የሚሄድ ከሆነ። ከዚያ በኋላ ያ ኢንዱስትሪ። ምን ጥሬ እቃዎችን እንደሚጠቀም። እንደገና ያን ጥሬቃ ደግሞ እንዴት አድርጎ ፕሮሰስ እንደሚያደርገው። ከዚያ በኋላ ደግሞ በተለያዩ የኢንዱስትሪው ማሽን ውስጥ ክፍሎች ውስጥ እያለፈ መጨረሻ ማለት ነው ምን አይነት ውጤት እንደሚመረት። እንደዚሁም ደግሞ ስላመራረቱ ፍጥነቱ ወይም ደግሞ እንግዲህ ስለሚያስፈልጉት እያንዳንዳቸው የተለያዩ ኦፕሬሽኖች ሊኖሩ ይችላሉ። ስለእነዚያ ነገር ትምህርት ቤት ገብቶ መማር ሳያስፈልግ በአባቱጋ አብሮ እየሄደ ያንን በማየት ብቻ ትምህርት ያገኛል ማለት ነው። ስለዚህ

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን የመልስ ትንታኔ ከመስጠቴ በፊት ጥያቄውን በድምጽ አሰምቼ ካነበብክ በኋላ ትንታኔ ይሄ ምሰጥ ይሆናል ማለት ነው። ያ ማለት ምንድነው? ግን ይሄን አውዲዮ ለሚያዳምጡ ለሚከታተሉ ሰው ሁሉ በምን ርዕሰ ጉዳይ ላይ እያተኮረ ሀሳብ እየሰጠው ወይም እያብራራው እንደሆነ በቀላሉ እንዲረዱትና ሀሳቡን በቀላሉ እንዲገነዘቡት ለማድረግ ስለሆነ እንግዲህ ጥያቄውን በመጀመሪያ በድምጽ አሰማለሁ ማለት ነው። ጥያቄው ምን ይላል ሰላም ይላል ነው? ኦ በጣም ደስ የሚል ቃል ሰላም ሰላም ለእናንተ ይሁን እኔም ሰላም ብያለሁኝ። ምንድነው? ሰላም እንግዲህ እንደሚታወቀው ከምንም ከምንም በላይ ሰላመ እግዚአብሔር ይቀድማል። ሰላም ለማንኛውም ፍጡር ህይወት ላለው ቀርቶ ህይወት ለሌለው ሁሉ። ሰላም ማለት እንግዲህ እየተረጋጋ ድህንነት ሰላም ነት በቃ ጤንነት ሁሉ ሁሉ ነገር አካቶ ያዘ ነው። ሰላም የሆነ ማለት እንግዲህ። ለምሳሌ አንድ አካባቢ አደገች በለፀገች የምንለው ወይም ደግሞ ኑሮ ሰላም ነው ጤና ነው የሚባለው ምንድነው? እንግዲህ በተለያየ አይነት መልኩ የሰው ህይወት ይረበሻል ያማለት ጦርነት ይነሳል በየሀገሮቹ። እንደ ጁሊየባ ሌባ ይኖራል። በሽታ ህመም ይኖራል። ወይም ደግሞ ብቻ የተለያየ አይነት ችግር ይኖራል። ስለዚህ ሰላም ማለት ግን ከእነዚህ ሁሉ ነገሮች በቃ ንጹህ መሆን ምንም አይነት ችግር አለመግጠም ማለት ነው። እና የሰላም ምንም ይሁን ምን ምንም አምሳያ የሌለው። ወደር የለሽ የሆነ እንግዲህ ምንድን ልበለው ልዩ ስጦታችን ነው። ነገር ግን ይህንን ሰላምን እኛ በራሳችን ጊዜ ማለት ነው በተለያየ ምክንያት በማጥፋት ኑሯችንን ብጥብጥ እናደርገዋለን ማለት ነው። ህይወታችን ራሱ በቃ ሰላም ሲጠፋ ሰው እንግዲህ ወጥቶ መግባት አይችልም ማለት ነው። ማለት ሰላም ከሌለ ሰው የፈለገውን ስራ ወጥቶ መስራት አይችልም ማለት ነው። ስለዚህ ሰላም ማለት ከጦርነት ከውከት ከበጥብጥ ከማንኛውም ስጋት ነፃ ሆኖ በስምምነት በመተሳሰብና በመቻቻል አብሮ የመኖር ሁኔታ ነው ማለት ነው። ሰላም ማለት። በሌላ አነጋገር ደግሞ ከግጭት ነፃ መሆን ብቻ ሳይሆን አለመግባባቶች ቢፈጠሩ በንግግርና በውይይት መፍታት መቻልን ያጠቃልላል ማለት ነው። ስለዚህ የሰላም በቃ ምንም አይነት ወደር የሌለው ስጦታ ነው ማለት ነው። ስለዚህ የሰላም ዋና ዋና ይዘቶችን ብናይ ለምሳሌ መፋቀርና መዋደድ ለምሳሌ ሰዎች ከሰዎች ጋር ሀገሮች ከሀገራት ጋራ በቃ በፍቅር በመዋደድ በመተሳሰብ አብሮ መኖር በቃ ለጋራ አላማ አብሮ መስራት መቻል ማለት ነው። ስለዚህ መፋቀርና መዋደድ ሰላም ማለት መፋቀርና መዋደድ ማለት ነው ሁለንተናዊ ደህንነት ማለት ነው። ከስጋት ነፃ ሆኖ መውጣት መግባት እንዲሁም በሰላም መኖር ነው። የማህበራዊ ኑሮ መሰረት ሰዎች በተስማምተው ለመኖር ለማደግ ያላቸውን ግንኙነት የሚያጠይቅ ይሆናል ማለት ነው። እና የሰላም ምንም አይነት እንግዲህ ወደ እየሌለው ስኬት እንደዚሁም በሰላም ወጥቶ ለመግባት የሚያስችለን ትልቁ ሀብታችን ነውና እንግዲህ ሁላችንም ብንሆን። ከሰዎች ጋራ በመስማማት በመተባበር በአንድ በመሆን በሀሳብ ግጭቶችን በሰላማዊ መልኩ በመፍታት እንደዚሁም ደግሞ። በተለይ የተለያዩ ሰዎች እንዲሁ አላስፈላጊ በሆነ ሁኔታ እየተጋጩ አላስፈላጊ አይነት እንግዲህ ስህተት ይወድቃሉና እንደነዚህ አይነት ሰዎችን በመምከር እንዲያውም ደግሞ በማስታረቅ ሰላማችንን መጀመሪያ የግል ሰላማችንን ኋላ የማህበረ ሰውን ሰላም። ከዚህ አልፎ አልፎ ሲሄድ ደግሞ የሀገራችንን ሰላም ከዚህም ደግሞ እንግዲህ ሰፋ አድርገን ስናየው ያለምን ሰላም ለማምጣት ትልቅ ጥረት እናድርግ ማለት ነው። ይህም ይህም ሲሆን ደግሞ ህርስ በራሳችን በመግባባት በመተሳሰብ ወይም ደግሞ በመተባበር ለሰላም ማለት ነው። ይህንን በማድረግ እንግዲህ የቀድሞ ስጦታችንን ሰላማችንን አስጠብቀን በህይወት የመኖር እድላችንን ሰፊ እናድርግ። ከምንም አይነት ሁከት ከምንም አይነት ብጥብጥ ከምንም አይነት ጭንቀት ራሳችንን ነፃ አድርገን በሰላም እንኑር እላለሁኝ። ኚሐበዚህ አጋጣሚ ማለት ነው እና። እንግዲህ ሀሳቡን ጠቅለል ሳላደርገው ሰላም ማለት ከጦርነት ከሁከት ከብጥብጥና ከየትኛውም አይነት ስጋት ነፃ ሆኖ በስምምነት በመተሳሰብ በመቻቻል አብሮ የመኖር ሁኔታ ማለት እና በዚህ ልክ እንግዲህ የጠቃሚ መሆኑን እያወቅን ነው ሁላችንም ቢሆን ሰላምን በየአካባቢት በየአካባቢያችን ለማስጠበቅ የግል ጥረታችንን እናድርግ የሚል ጠቅለል ያለ መልስ አለኝ ማለት ነው። እንግዲህ ደቂቃው እያለቀብኝ ስለሆነ ሰላም ቸሪ ግጠምን በማለት በዚህ

እሺ አመሰግናለሁ እንግዲህ አሁንም ቢሆን እንግዲህ የምሰጠው ማብራሪያ ወይም የመልስ ትንታኔ በምን ር እሰ ጉዳይ ላይ ያተኮረ እንደሆነ ይህንን አውዲዮ ለሚከታተል ለሚያዳምጥ ሰው ሁሉ ሀሳቡ ግልጽ እንዲሆንለት በቀላሉ መረዳት እንዲችል ማለት ነው። ቃለመጠይቁን ቀድሜ አስደምጣለሁ ማለት ነው ስለዚህ ቃለመጠየቁ ምን ይላል ሶስት ይላል? ደስ ይላል እንግዲህ ሶስት እጅግ በጣም የምወዳት ቁጥር ናት። ሶስት ምንድነው? ስንል ቁጥር ነው። ምናልባት ይሄ ቁጥር ደግሞ የት ይገኛል? ብለን ብንጠይቅ ደግሞ ምናልባትም የአራት ቀዳማይ የሁለት ተከታይ ተከታይ ሆና በሁለትና በአራት መካከል የምትገኝ መቁጠሪያ ቁጥር ናት ማለት ነው። ስለዚህ ቁጥሮቹ እንግዲህ ይቺ ሶስት የምትለዋ አንዱ ከብዙዎቹ መቁጠሪያ ቁጥሮች አንዷ ናት። ስለዚህ የት ትገኛለች? ቢባል ደግሞ በአራት እና በሁለት መካከል ማለትም የአራት ቀዳማይ ሆና የሶስት ተከታይ የሁለት ተከታይ ሆና የምትገኝ መቁጠሪያ ቁጥር ናት ማለት ነው። እና ሶስት ሲባል እንግዲህ ብዙ ጊዜ ደስ የሚል ነገር አለው። ሶስቱ እያነ ሶስቱ ወፎች ሶስቱ በጎች ሶስቱ ላሞች እያልን ብዙ ጊዜ እንግዲህ በልጅነታችን የምንጫወታቸው ጨዋታዎች ነበሩ እነዚህን እንዳስታውስ ረድቶኛል ይሄ ጥያቄ ማለት ነው። እና እንግዲህ ሶስት ስንል ለምሳሌ ሶስት ቀን ልንል እንችላለን። ሶስት ሶስት በሬ ሶስት ፍየል እያልን ነገሮችን የምንቆጥርበት አሃድ ነው መለኪያ የቁጥር መለኪያ አሃድ ይሆናል ማለት ነው። እና እንግዲህ ሶስት የሚለው በዚህ ልክ ነው ያለኝ የትንታኔ ምናልባት በተለያዩ አረፍተ ነገሮች ላይ ሲገባ። ሶስት የሚለው የአረፍተ ነገሩ ባለቤት ወይም ስም እየሆነ ነው የሚመጣው ለምሳሌ። ሶስት በሬዎች መስክ የሳር ይግጣሉ ብዬ ብል ሶስቱ በሬዎች ሶስቱ ምን የስም ገላጭ ሆኑ ማለት ነው። ሶስት በሬዎች ስል በሬዎችን ነው እንግዲህ በሬዎች በቁጥር ስንት እንደሆኑ? በሬዎች የሚለውን ስም ነው የሚገልጽ ማለት ነው። ስለዚህ ሶስት የሚለው አንድም የስም ገላጭ ሆኖ ይመጣል እንደ አስፈላጊነቱ ደግሞ ስም ሆኖ የሚመጣበት አጋጣሚም አለ ማለት ነው። እና ሶስት ከተለያዩ መቁጠሪያ ቁጥሮች አንዱ ሲሆን በአራት እና በሁለት መካከል የሚገኝ መቁጠሪያ ቁጥር ነው። ስለዚህ ሶስቱ የሚለውን ቃል በዚህ ልክ ነው ያለኝ ማብራሪያ ማለት ነው። አመሰግናለሁ ሰላም ቸር ይግጠመን።

እሺ አመሰግናለሁ አሁንም ቢሆን እንግዲህ እንደተለመደው የምሰጠው ማብራሪያ ወይም ትንታኔ በምን ርዕሰ ጉዳይ ላይ እያተኮረ እንደሆነ በቀላሉ አድማጭ እንዲረዳው ወይም ሀሳቡን በቀላሉ እንዲገነዘበው ለማድረግ ቃለ መጠይቁን ማንበብ ግድ ይላል ማለት ነው። ቃለ መጠይቁ ምን ይላል ወንድም ይላል? እንግዲህ ወንድም ሲባል ምን ማለት ነው? ስንል ወንድም እህት የሚለው ቃል ተቃራኒ ይሆናል ማለት ነው። ወንድም ስንል የእናት የእናት የእናት የአንድ ሰው የእናትና የአባቱ ልጅ ማለት ነው። የእናቱና የአባቱ ልጅ የእናቱም ለብቻው ሊሆን ይችላል። ዝሮ በእናቴ በኩል ወንድሜ ስለሚል የአባቱ በአባቱ በኩል ለብቻው የሆነም ሊሆን ይችላል። የአባቴ በአባቴ በኩል ያለኝ ወንድሜ ሊል ሊል ስለሚችል ማለት ነው። ዝሮ ወንድም ማለት ግን እህት የሚለው ቃል ተቃራኒ ይሆናል ማለት ነው። ይሄም ደግሞ ምን ማለት ነው? በጀነቲካሊ ማለትም በስነ ህይወት በሰው ልጅ የመራባት ስነ ስነ መራባት ዘዴ ውስጥ ማለት ነው። እንግዲህ ይሄ ወንድም ማለት የአንድ እናትና አባት ልጅ የሆነ ማለት ነው። ወንድ ልጅ ነው በጾታው ወንድ ይሆናል ማለት ነው። ወንድም ስንል ስለዚህ ወንድም እንግዲህ ስለ ወንድም ብዙ ነገሮች ተነግረዋል። ወንድም መከታየት እየተባለ ማለትም እንግዲህ ወንድም በተለያዩ ችግሮች ጊዜ ለችግሮቻችን ቅርብ የሆነ የችግሮቻችን ተጋፋጭ ማነው ማለት ነው? ከእናትና አባት በመቀጠል ወንድም ይሆናል ማለት ነው። እና ወንድም መከታ ነው ይባላል። ወንድም መከታ ነው መከታ ነው ሲባል እንግዲህ ምንድነው? ጋሻ ነው ማለት ጋሻ ነው ማለት። ምን ማለት ነው? የተለያየ ችግር በሚመጣ በሚያጋጥመኝ ጊዜ ሁሉ በሚያጋጥመኝ ጊዜ ሁሉ ወንድም ያለው ሰው በዚያ ችግር ተሰነጋግሎ አይቀርም። ምክንያቱም ወንድም ራሱ ያንን ችግር ሁሉ እንዲያልፍ የራሱን የሆነ አስተዋጽኦ ስለሚያደርግለት ማለት ነው። ስለዚህ ወንድም በዚህ ልክ ነው እንግዲህ ለወንድሙ የሚያደርገው ትብብር ወይም እርዳታ ማለት ነው። ወንድም አበባዬ ወንድም አበባዬ ወንድም ጋሻዬ እየተባለ እንግዲህ እንደ የአካባቢው በርግጥ ይለያያል እንጂ። ስለ ወንድም እጅግ በጣም ብዙ የሆኑ የዘፈን አይነቶች ይዘፈናሉ። ያ ማለት ምንድነው? ወንድም ለሰው ልጅ እንግዲህ ምን አይነት ትልቅ ህይወቱን መስዋዕት እስከማድረግ ድረስ ይደርሳል ማለት ነው። ለምሳሌ እኔ አሁን የትም ቦታ የትም ቦታ እንግዲህ ስንቀሳቀስ ማለት ነው። ከማንም በላይ እንግዲህ ቀድሞ ስለኔ ደህንነት ስለኔ ሰላም መሆን በስልክም ይሁን በያገኘው አጋጣሚ ሁሉ እየጠየቀ የኔን ደህንነት። የው የኔን ደህና መሆን የሚያረጋግጥልኝ ወይም ደግሞ እየቀየመ እየጠየቀ ስለኔ ሰላም መሆን መልካም ምኞቱን የሚገልጽልኝ። ከእናትና አባቴ በመቀጠል ወንድም ይሆናል ማለት ነው። ስለዚህ ወንድም በዚህ ልክ ጥብቅ የሆነ ግንኙነት ያለን እንግዲህ በእድሜው ምናልባትም ይኸው ግድ ነው ትንሽና ትልቅ እንሆናለን። አንዳንዴ ተፈጥሮ በራሷ እንግዲህ ስርዓቱን የምታዛባበት ሁኔታ አለ። ያ ማለት ምንድነው? አንድ እናት ማለት ነው። በተመሳሳይ ጊዜ ሁለት ወንድ ልጆችን አርግዛ ልትወልድ ትችላለች። ስለዚህ በዚህን ጊዜ ምናልባትም ታላቅና ታናሽ የሚባል ነገር ላይወጣ ይችላል። ዝሮ ዝሮ ግን መጀመሪያ የተወለደው ምንም አንድ በአንድ ወቅት ላይ ተወልዶ በአንድ ጊዜ ቢወለዱም። መጀመሪያ ተወልዶ ከሶስት አራት ደቂቃ በኋላ ደግሞ ሁለተኛው ስለሚወለድ። ታላቅ በዚህ መልኩ መጀመሪያ የተወለደው ተብሎ ይኸው በዚህ መልክ ልንረዳው ይገባል ማለት ነው። እና ሁላችንም ቢሆን እንግዲህ ወንድም ወንድማችንን ክብሩን በመጠበቅ የወንድማችንን ሰላም በመ

እሺ አመሰግናለሁ እንግዲህ አሁንም ቢሆን እንደተለመደው በመጀመሪያ ደረጃ የምሰጠው ማብራሪያ ወይም ትንታኔ በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ ይህን አውዲዮ ለሚከታተል ወይም ለሚያዳምጥ ወይም ደግሞ እንግዲህ በዚህ ይህንን አውዲዮ በተለያየ አጋጣሚ አግኝቶ የሚያ ለሚያዳምጥ ሰው ሁሉ ሀሳቡ ግልጽ እንዲሆንለት ማለት ነው። ወይም ደግሞ የምሰጠውን ማብራሪያ በቀላሉ መረዳት እንዲችል በመጀመሪያ ደረጃ ቃለመጠይቁን በድምጽ አሰምቼ አነባለሁ ማለት ነው። ስለዚህ ቃለመጠይቁ ምን ይላል መብላት ይላል። መብላት ምን ማለት ነው? ብለን ብንጠይቅ ለምሳሌ እንግዲህ ምግብን መውሰድ ማለት ነው። መብላት ማለት መጠጣት የሚለው ተቃራኒ ቃል ይሆናል ማለት ነው ማለት መብላት። ምግብ ምግብ ነገር ነው። መጠጣት ደግሞ ውሃ ነገር ነው እንግዲህ ፈሳሽ ነገር ነው ማለት ነው። ስለዚህ መብላት የሚለውን እንግዲህ መ በላ በላ ተመገበ ይገ የሚለውን መብላት ስንል ደግሞ መመገብን የሚያጠይቅ ቃል ይሆናል ማለት ነው። እና እንግዲህ ማንም ሰው ቢሆን ማለት ነው። የግዴታ በህይወት ለመኖር ምግብ መብላት አለበት። ብዬ ብናገር አሁን ምግብ መብላት ምን አለበት ስለዚህ አለበት የሚለውን ግስ አጉልቶ የሚያሳይ ተውሳከ ግስ ይሆናል ማለት ነው። በአማርኛ ቋንቋ ሰዋሰዋዊ ዘዬ ወይም ደግሞ በአማርኛ ቋንቋ። የቃላት አወቃቀር መሰረት መብላት የሚለው ቃል ማለት ነው። እንግዲህ ግሱን ነው አጉልቶ ሚያሳይ ስለዚህ ግሱን ስለሚያጎላ ማለትም ግስ ስንል ማሰሪያ አንቀጽ ማለታችን ነው ማሰሪያ አንቀጹን አጉልቶ ስለሚያሳይ። ምንድነው? ማለት ነው የማሰሪያ አንቀጽ ገላጭ ይሆናል ማለት ነው። እና መብላት ስንል እንግዲህ ምንድነው መጠጣት የሚለው ቃል ተቃራኒ ይሆናል። መብላት ስንል እንደዚሁም ደግሞ የተለያዩ እንግዲህ ለምግብ አገልግሎት የሚውሉ ምግቦችን መመገብም መመገብን የሚያጠይቅ ቃል ነው ማለት ነው። ለምሳሌ ማንም ሰው በህይወት ለመኖር ምግብ መብላት አለበት ብዬ በመሰረትኩት አረፍተነገር ላይ። እንግዲህ ምናልባት እንደው በተለየ ሁኔታ በስ ካልሆነ በስተቀር። ማንም ሰው ቢሆን እንግዲህ በቀን ቢያንስ አንድ ጊዜ ምግብ ማግኘት አለበት ምናልባት ታሞ ከሆነ ምግብ መብላት ባይችልም እንኳ እንግዲህ ለሰውነቱ ጥንካሬ ወይም ደግሞ ተበሽታው እንዲያገግም ማለት ነው። የተጣሩ ምግቦችን በህክምና እርዳታ በኩል። ምንም በአፉ ምግብ መውሰድ ባይችልም እንግዲህ በተለያዩ የደም ስሮች በኩል የተለያዩ የተጣሩ የተጣራ የተጣሩ ምግቦች ማለትም ሀይል እና ሙቀት የሚሰጡ አይነት ምግቦችን ለምሳሌ እንደ ግሉኮስ አይነት ምግብ ይተከለታል እና። ከዚህ በተለየ መልኩ ማለት ነው እና ምንድነው? ሰው የግዴታ በህይወት ለመኖር ምግብ መመገብ ወይም ደግሞ ምግብ መብላት ግድ ይለዋል ማለት ነው። ለምሳሌ ሰው ሰ ብቻ ሳይሆን የትኛውም እንስሳ የትኛውም እንስሳ በህይወት ለመኖር በህይወት ለመንቀሳቀስ የግዴታ ምንድን መሆን አለበት ማለት ነው። መራብ የለባቸውም ምግብ መብላት መቻል አለባቸው ማለት ነው። ነገር ግን ምግብ ሳይበሉ ለብዙ ጊዜ የሚቆዩ ከሆነ። በተለያዩ በሽታዎች የመጣ ይጠቃሉ በቀላሉ ይጠቃሉ ማለት ነው። በቀላሉ በበሽታ የሚጠቃ ደግሞ መጨረሻው ምን ይሆናል ማለት ነው። ሞት ይሆናል ማለት ነው። ስለዚህ እንዳንሞት ከመሞታችን በም ማለት በምግብ እጥረት ምክንያት በተለያዩ በሽታዎች ተጠቅተነ በቀላሉ እንዳንሞት ወይም እንደ እንዳንጎዳ ማለት ነው። እንግዲህ ተገቢ የሆነው የምግብ አመጋገብ ስርዓት በመፍጠር። እንደአስፈላጊነቱ ምግብ በየቀኑ መመገብ መቻል ወይም መብላት መቻል አለብን ማለት ነው። ስለዚህ ምግብ የማይበላ የትኛውም አካል ማለት ነው። መጠብ ማነው? የመጨረሻ ህይወቱ ምን ሊሆን ይችላል ማለት ነው ህይወቱን ማጣት ወይም ደግሞ እንግዲህ ተርቦ መሞት ይሆናል ማለት ነው። ለምሳሌ እንግዲህ አሁን ምንድነው? ሰው እንደአስፈላጊነቱ በቀን አንድ ጊዜ ሁለት ጊዜ ሊሆን ይችላል ምግብ እየተመገበ ጤንነቱን ይጠብቃል በሽታን ይከላከላል። እንደዚሁም ጥንካሬውን ይጨምራል እድገቱንም ይጨምራል በዚህ ልክ ነገር ግን። አሁን ለምሳሌ የምግብ ችግር ቢፈጠር ምንድነው ምግብ ማግኘት ባይችል ሰው በረሃብ ምን ይሆናል? ይሞታል በረሃብ ይሞታል ማለት ሲርበው በቀላሉ የተለያዩ በሽታዎች ይይዙታል። በዚህ አጋጣሚ እንግዲህ ይሄንን በሽታ ደግሞ ምግብ ተመግቦ መቋቋም አይችልም እንደገና ምግብ ስለማያገኝ መ ምግብ ተመግቦ እንዳይቋቋም ምግብ የለም። ከዚያ በኋላ ምንድነው? ሚሆነው መጨረሻው የዚ ሰው ማለት ነው ሞት ይመጣል ማለት ነው። እና እንግዲህ ለእንዲህ አይነት ችግር ተጋልጠነ እኛም ሆነ ቤተሰባችን። እኛም ሆን ቤተሰባችን ለችግር እንዳይጋለጡ እና ቢያንስ እንኳ የምንመገበው ምግብ የግዴታ ማግኘት ስላለብን ያንን ምግብ ለማግኘት ደግሞ ሁላችንም ቢሆን ጠንክረን በመስራት አንድም ራሳችንን እናሳድግ ሁለትም ሀገራችንን እንገንባ። ሶስትም ደግሞ በሽታ እናጥፋ የሚል

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን ማለት ነው የምሰጠው ማብራሪያ ለእያንዳንዱ ሰው ማለት ነው ይሄንን አውዲዮ ለሚከታተል ሁሉ ግልጽ እንዲሆንለት ማለትም ሀሳቡን በቀላሉ መረዳት እንደሚችል እንዲችል ማለት ነው። ምንድነው ቃለመጠይቁን ቀድሜ በድምጽ አስምቼ አነባለሁ ማለት ነው። ስለዚህ ቃለመጠይቁ ምን ይላል ዲግሪ ይላል? እንግዲህ ዲግሪ ስንል ማለት በተለያዩ መስኮች የተለያየ ትርጉም ያለው ቃል ሲሆን በዋናነት ሁሉም ሁለት ትርጉም አሉት እነዚህም አንደኛ የሙቀት መጠንን የሚገልጽ ለምሳሌ ዲግሪ ሴልሺየስ ስንል የሙቀት መጠኑን የሚገልጽ ይሆናል ማለት ነው። ወይም ደግሞ ማዕዘንን ወይም ደግሞ ጥንካሬን ለመለካት የሚያገለግል የመለኪያ ክፍልም ሊሆን ይችላል ለምሳሌ ዘጠና ዲግሪ ስንል አርባ ዲግሪ አርባ አምስት ዲግሪ እያልን ልንሄድ እንችላለን። ከአንድ ከፍተኛ የትምህርት ተቋም ወይም የዩኒቨርሲቲ ሊሆን ይችላል ወይም ኮሌጅ ሊሆን ይችላል ወይም ደግሞ የትኛውም አይነት የግል ዩኒቨርሲቲ ሊሆን ይችላል ወይም የመንግስት ዩኒቨርሲቲ ሊሆን ይችላል። የተመረቀን ሰው ማለት ነው የሚሰጥ የትምህርት ማረጋገጫ የምስክር ወረቀትም ምን እንለዋለን ዲግሪ እንለዋለን ምናልባት ይሄ ዲግሪ። የመጀመሪያ ባችለር ዲግሪ ይባላል ሁለተኛ ዲግሪ ማስተርስ ዲግሪ እያልን እንግዲህ በተለያየነት መልኩ ልንገልጸው እንችላለን። እና እንግዲህ ዲግሪ የሚለውን ከምን አንፃር አንዴም የሙቀት መጠን መለኪያ ከሚለው ዲግሪ ሴልሺየስ ብለን እንግዲህ ልንገልጽ እንችላለን። ይሄን ያህል ዲግሪ ሙቀቱ ምን ያህል ነው ቢባል አርባ አምስት ዲግሪ ሴልሺየስ ልንል እንችላለን። እስከ አርባ አምስት ዲግሪ ሴልሺየስ ይደርሳል ብለን በዚህ ልክ ልንገልጽ እንችላለን። አሁንም ደግሞ ለምሳሌ እንግዲህ አንድ ሰው በትምህርት እንግዲህ ከአንደኛ ክፍል ጀምሮ እስከ ዩኒቨርሲቲ ድረስ ይሄድና። ዩኒቨርሲቲ ተመርቆ ሲመጣ ምንድነው እሱ እኮ ዲግሪ ነው? እንላለን ያ ማለት የከፍተኛ ትምህርት ማለት የዩኒቨርሲቲ ትምህርቶችን ማለትም የተለያዩ ኮርሶችን ወስዶ በትክክል በብቃት ኮርሶችን ስለወሰደ የማረጋገጫ የትምህርት ብቃት የማረጋገጫ ሰርተፊኬት አለው። ለማለት ነው እንግዲህ ስለዚህ ዋና ዋና የዲግሪ አይነቶችም የአካዳሚክ ዲግሪ የመጀመሪያ ዲግሪ ባችለር ዲግሪ በማለት ወይም ማስተርስ ዲግሪ በማለት ወይም ደግሞ ፒኤችዲ ዲግሪም ልንል እንችላለን። በዚህ ልክ ዋና ዲግሪ አይነቶች በዚህ ልክ አንደኛው ይሆናል ሁለተኛው ደግሞ የመለኪያ ዲግሪ ነው ያ ማለት የሙቀት መለኪያ ዲግሪ ሴልሺየስ ዲግሪ ፋራናይት ምናምን እያልን እንገልጸዋለን። ወይም ደግሞ የማዕዘን ማለትም እንግዲህ በምን ያክል ኢንክላይኔሽን ማለትም በምን ያህል የአንግል ግለት ነው። ያለው ለማለት አሁን ለምሳሌ ዘጠና ዲግሪ ቀጥ ያለ ተራራ ነው ስንል ቀጥ ያለ ዘጠና ዲግሪ ነው። ስንል ቀጥ ያለ ነው ስንል ተራራውን ዘጠና ዲግሪ የሚመዝን ማዕዘኑ ዘጠና ዲግሪ የሆነ ነው ማለት ነው። ለምሳሌ ደግሞ በጣም እንትን ቀጥ ያላለ ነገርም በጣም ደግሞ ሌቭል ያልሆነውን ደግሞ ለምሳሌ እንግዲህ ከዘጠና ድግሪ በታች ከዜሮ ዲግሪ በላይ ባሉት እንግዲህ በተለይ በሰላሳ አምስት አርባ ዲግሪ አርባ አምስት እያልን በዚህ መልኩ ልንገልጸው እንችላለን። እና ዲግሪ ስንል አንዴም የማዕዘን መለኪያ ነው። ሁለቴም የሙቀት መለኪያ አሀድ ነው ሶስትም ደግሞ የሚያመለክተን ዲግሪ የሚለውን ቃል ማለት ነው። አንድ ተማሪ በዩኒቨርሲቲ ደረጃ ሊሆን ይችላል። ወይም ደግሞ በኮሌጅ ደረጃ የተለያዩ ኮርሶችን ሲወስድ ይቆይና ከዚያ በኋላ ያንን ትምህርት በብቃት ተምሮ ለመጨረሱ ማራረጋገጫ የምስክር ወረቀቱ ዲግሪ ይባላል ማለት ነው። ስለዚህ እሱ እኮ ዲግሪ ነው ሲባል። በዚያ የትምህርት ደረጃ ማረጋገጫ ሰርተፊኬት ማለት የምስክር ወረቀት ያለው የዚያ የምስክር ወረቀት ባለቤት የሆነ ሰው ነው ለማለት የተገለጸ አባባል ስለሆነ። ይሄንን ቃል በዚህ ልክ ነው እንግዲህ በአማርኛው ቋንቋም እንግዲህ ያለው ትንታኔ ይህንን ይመስላል ማለት ነው። ስለዚህ በዚህ ርዕሰ ጉዳይ ላይ ያለኝ ጠቅላላ ሀሳብ ይህንን ይመስላል ዳግም ደግሞ በተለያዩ ርዕሰ ጉዳዮች ትንታኔን እየያስኩኝ እመጣለሁ እስከዚያው ሰላም ቸር ይግጠመን በማለት በዚው እሰናበታለሁ። አመሰግናለሁ

እሺ አመሰግናለሁ። እንግዲህ እንደተለመደው አሁንም ቢሆን በምን ርዕሰ ጉዳይ ላይ ማብራሪያ ወይም ትንታኔ እየሰጠው እንደሆነ ይሄን አውዲዮ ለሚከታተል ሰው ሁሉ ሀሳቡ ግልጽ እንዲሆንለት ማለትም በቀላሉ መረዳት እንዲችል ማለት ነው፤ ቃለመጠይቁን በድምጽ አሰምቼ አነባለሁ ማለት ነው ወደ ቃለመጠይቁ። ቃለመጠይቁ ምን ይላል "ገባኝ" ይላል። ዋው! ደስ ይላል። አንቺም ትይኛለሽ ሁሉም ገባኝ፣ ገባኝ እንኳንስ ያልገባኝ የገባኝ ነሽ ገባኝ ይላል ይላል እንግዲህ በአማርኛ ቋንቋ የስነ ቃላት ላይ ማለት ነው። ስለዚህ ገባኝ የሚለውን እንግዲህ በመጀመሪያ ደረጃ ትርጉሙን ስናይ ገባኝ ማለት በአማርኛ አንድን ነገር ተረድቼዋለሁ ወይም ደግሞ ሀሳቡ ምስጢሩን ተገልጦልኛል ድብቅ የሆነ ምስጢር የለውም ተረድቼዋለሁ ለማለት ነው። ስለዚህ ምን ማለት ነው የአንድን ጉዳይ ይዘት ወይም ትርጉም በውል ማወቅን ያመለክታል ወይ ይጠይቃል ማለት ነው። ያ ማለት ምን ማለት ነው እንግዲህ ገባኝ ስል አሁን ለምሳሌ እኔ አሁን ለሆነ ሰው የሆነ ነገር እየነገርኩት ወይም እየገለጽኩለት ነው ያለሁኝ ስለዚህ ይህንን የገለጽኩለትን ነገር ገብቶሃል ምንድን እንደልህ እንደፈለኩኝ? ወይም ደግሞ አሁን ያነሳሁት ሀሳብ ምን እንደሆነ ተረድተኸኛል እለዋለሁኝ ወይም ተረድተኸዋል ሀሳቡን እለዋለሁኝ፤ የዛን ጊዜ ሙሉ በሙሉ ሀሳቤን እኔ የተናገርኩትን ነገር በሙሉ ተረድቶት ከሆነ አዎ ገባኝ ይላል ማለት ነው። ወይም ደግሞ የተደበቀ ምስጢር የለም ግልጽ ነው አውቀዋለሁኝ ይላል ማለት ነው። ያ ማለት ምን ማለት ነው እንግዲህ በቀላሉ ሀሳቡን ተረድቼዋለሁኝ፣ የተደበቀ ሚስጥር የለም። ምን ለማለት እንደፈለክም ሀሳቡን ተረድቼዋለሁ ለማለት የተጠቀመበት ቃል ነው ማለት ነው። በሌላ መልኩ ለምሳሌ አሁን እኔ እንግዲህ ክላስ ላይ እንግዲህ ክፍል ውስጥ ገብቼ የተለያዩ፣ በተለያየ ጊዜ በተለያየ ርዕሰ ጉዳይ ላይ ተማሪዎችን እንግዲህ ከጂኦሎጂ ጋር በተያያዘ ትምህርት እሰጣለሁ። ስለዚህ ይሄንን ትምህርት ሳስተምራቸው ገባችሁ አልገባችሁም እላችኋለሁ። እንግዲህ በትክክል ምስጢሩን ሀሳቡን ተረድተውት ከሆነ ገባኝ ይላሉ ማለት ነው። ሀሳቡ ሚስጥሩ ድብቅ ከሆነባቸው ግልጽ ካልሆነላቸው ደግሞ አልገባኝም ይላሉ ማለት ነው። ያ ማለት እንግዲህ የበለጠ ማብራሪያ ከእኔ ይጠብቃሉ ማለት ነው። ስለዚህ፣ ስለዚህ ያ ጉዳይ አልገባኝም የሚሉ ከሆነ እንደገና ደግሞ በጥልቀት ነገሮቹን በምሳሌ እያደረጉ ማብራራት መግለጽ ወይም ደግሞ ትንታኔ መስጠት ግድ ይላል ማለት ነው እና ስለዚህ እንደዚህ አይነት ማብራሪያ ወይም ደግሞ ተጨማሪ ትንታኔ ወይም ደግሞ ተጨማሪ ምሳሌ ለእነሱ እየሰጠሁኝ እንግዲህ ድብቅ የሆነባቸው ነገር ግልጽ እስክሆንላቸው ድረስ ማለት ነው ተጨማሪ ትንታኔዎችን በማድረግ ግልጽ አደርግላችኋለሁ ሀሳቡን ማለት ነው። ስለዚህ ከዚያ በኋላ ምንድነው? ገባኝ ይላሉ ማለት ነው ስለዚህ ገባኝ ሲሉ ምስጢሩ ተገልጾልኛል፣ የተደበቀ ነገር የለም፤ ሀሳቡን ተረድቼዋለሁ፣ ነገሩን በወል አውቄ መተርጎም እችላለሁኝ፤ ነገ ብትጠየቅም ሀሳቡ አይጠፈኝም፤ ለማለት እንግዲህ የምንጠቀምበት ቃል ነው። ስለዚህ ገባኝ የሚለውን ቃል በዚህ ልክ በመረዳት ነገ ከነገ ወዲያም ቢሆን በተለያዩ እንግዲህ ጥያቄዎች ሊመጡ ይችላሉ፣ በዚያ ላይ ይህንን አይነት ትንታኔ በዚህ ልክ በማወቅ ስለ ቃሉ ይህንን ግንዛቤ መያዝ እንዳለብን በዚሁ አጋጣሚ እንግዲህ አስተያየቴን እሰጣለሁ ማለት ነው። እንግዲህ በተለያዩ ርዕሰ ጉዳዮች ደግሞ ተመልሼ በመምጣት የማብራሪያ ወይም ደግሞ ትንታኔ እሰጣለሁኝ። እስከዚያው ድረስ ሰላም ቸር ይግጠመን በማለት በዚሁ እጨርሳለሁ ሀሳቤን ማለት ነው፤ አመሰግናለሁ።

እሺ አመሰግናለሁ። እንግዲህ እንደተለመደው በመጀመሪያ ደረጃ ትንታኔ ከመስጠቴ ወይም ማብራሪያ ከመስጠት በፊት ቃለ መጠይቁን በድምጽ አሰምቶ ማንበብ ግድ ይላል ማለት ነው። ይህም ማለት ደግሞ ምንድነው ይሄን አውዲዮ ለሚከታተል ወይም ለሚያዳምጥ ሰው ስለምን ርዕሰ ጉዳይ እንደሆነ ይም ትንታኔ እየሰጠሁ ያለሁት በቀላሉ ሀሳቡን እንዲረዳና ወይም ደግሞ ግልጽ እንዲሆንለት ማለት ነው። የግዴ ቃለመጠይቁን ማዳመጥ ስላለበት ሰው ቃለመጠይቁን በድምጽ ሀሳብ ብቻ አነባለሁ ማለት ነው ወደ ቃለመጠይቁ። ስምንት ይላል። እንግዲህ ቃለመጠይቁ ስምንት የሚል ነው። ስምንት እንግዲህ የስም ገላጭ ነው። በተለይ በየትኛውም ቋንቋ መሰረት ማለት ነው በየትኛውም ቋንቋ ሰዋሰዋዊ ዘዬ ስምንት የሚለው ቃል ሲገባ ማለት ነው እንደየቋንቋው አይነት ምን ጊዜም የሚሆነው የስም ገላጭ ነው ማለት ነው። ስለዚህ ስምንት እንግዲህ በአማርኛ ቋንቋ ሰዋሰዋዊ ዘዬ ወይም የቃላት አወቃቀር ላይ ስምንት የሚለው የስም ገላጭ ሆኖ ይመጣል ማለት ነው። ስምንት ምን? ስምንት በሬ፣ ስምንት ፍየል፣ ስምንት ቤት፣ ስምንት ዶሮዎች እያለ ያው ወደዛ የሚገልጸው ነገር ስምን ስለሆነ እንግዲህ በየትኛውም አረፍተ ነገር ሲገባ ስምንት የሚለው ማለት ነው የስም ገላጭ ሆኖ ይመጣል ማለት ነው። ስምንት ራሱ ምንድነው? የሚል ጥያቄ ቢያስነሳ ምናልባት ስምንትም የመቁጠሪያ ቁጥር ነው ማለት ነው። እንግዲህ መቁጠሪያ ቁጥር ሆኖ ነገር ግን የሰባት ተከታይ የዘጠኝ፣ የዘጠኝ ደግሞ ቀዳማይ የሆነች መቁጠሪያ ቁጥር ስምንት ትሆናለች ማለት ነው። ስለዚህ ስምንት እንግዲህ ልዩ የሆነች ቁጥር ናት። ማለትም ቅርጿን ስናያት እንዲሁ ደስ የምትልና ብዙ ጊዜ እንደውም ስምንትን ቁጥር ብዙ ሰዎች ከመውደዳቸው ወይም ደግሞ ከመፈለጋቸው አንፃር በተለይ እንግዲህ ፍቅረኛ የሚፈልጉ ወንዶች ማለት ነው የሴቶቹን ቅርጽ ወይም ደግሞ የሴቶቻቸውን ተክለ ቁመና ሲያደንቁ ወይም ደግሞ ምንድነው? ሲያደንቋቸው ማለት ነው እሷ እኮ ስምንት ቁጥር ናት ይላሉ። ያ ማለት ቅርጿ እንግዲህ ለሰው ልጅ በጣም ምቹ ናት ማለት ነው ወይም ደግሞ በጣም በቃ የተለየ ቅርጽ ነው ያላት። ያ ማለት ምንድነው ስምንት ቁጥርን ስናያት ከላይ ክብ ናት ከታች ክብ ናት ወገቧ ላይ ደግሞ እስር ያለ ማለት እንቅ ያለች ናት። ስለዚህ ቅርጿ ሁሉንም ሰው ማለት ነው የምትስብ ናት። እና ብዙ እንግዲህ በተለይ ወጣቱ የሰው ሀይል ማለት ነው ስምንት ቁጥርን በተለየ ሁኔታ ይወዳታል ማለት ነው። ያም እንግዲህ ከቅርጿ አንፃር ማለት ነው። እንደውም ቅድም እንደገደጽኩትኝ እጅግ በጣም መልከ መልካም የሆኑ ቆንጆዎችን በጣም ቆንጆ የሚባሉ ሴቶችን እንዴ እሷ እኮ ስምንት ቁጥር ናት ይላሉ። ያ ማለት ምን ያክል በቅርጿ በቃ የተስተካከለች እንደሆነች ለመግለጽ ሲፈልጉ ማለት ነው። እና እንግዲህ ስምንት ቁጥር አይነት ቅርጽ ያላት ሴት የሚያገባ ወንድ ደግሞ እንግዲህ ብዙ ችግሮችን ማለፍ መቻል አለበት እንግዲህ እሷን የግድ የግሉ ለማድረግ ብዙ ቻሌንጆችን እናልፎ መሄድ የግድ ይለዋል ማለት ነው። ምክንያቱም እንግዲህ ይቺ ስምንት ቁጥር ያላት ልጅ በቅርጿ ስምንት ቁጥር የመሰለች ልጅ አገርድ ማለት ነው ብዙዎቹ ስለሚፈልጓት እሷም ደግሞ እንግዲህ የተሻለ ቅልጽ አለኝ ብላ ስለምታስብ በዚያ ልክ ከፈላጊዎቿ ብዙ ስለሆኑ ለመምረጥም፣ ስለምትቸገር ብዙ አማራጭ ስላላት ማለት ነው እንግዲህ ስምንት ቁጥር ቅርጽ ያላትን ሴት ልጅ ፈለጎ ማግኘት እጅግ በጣም አድካሚና ጊዜ የምታጠፋ ወይም ደግሞ ጊዜ በቃ ጊዜ አባካኝ እንሆናለን ማለት ነው። እና እንደውም በዚህ አጋጣሚ እንግዲህ የተለየ ቅርጽ ያላቸውን ሴቶች በመፈለግ ጊዜያችንን የምናባክን እንደዚሁም ህይወታችንን በከንቱ ዝም ብለን በዘፈቀደ በዘ የምናጠፋ ሰዎች በዚህ አጋጣሚ ማለት ነው ጠንቅር ያለ አስተያየት ወይም ደግሞ ተግሳጽ አዘል ምክር የምሰጣችሁ ምንድነው? የሴት ኩሳኩሱ የማሽላ ሱሱ ይባላል እና ኩሳኩስ የሆነ የሴት በማግባት ምቹ የሆነ ኑሯችሁን ኑሩ እላለሁኝ። ምክንያቱም እንደዚች አይነት ልጅ አገልድ መጥታም ራሱ ለቤታችሁ ጤና ስለማይኖራት። ምክንያቱም ብዙ አማላይ ስላላት፣ ብዙ የሚፈልጋት ሰው ስላለ በዚያ ልክ እሷ ደግሞ እንግዲህ እሺ ስለማትል እሺ ብላ አቤት አቤት ወዴት ብላ የምትታዘዝ አይነት ሴት ስለማትሆን ማለት ነው ሁላችንም እንግዲህ ከስምንት ቁጥር ወጣ ያሉ ቅርጽ ያላቸውን ልጅ አገር ልጆች እየፈለግን ልናግባል አለኝ በዚህ አጋጣሚ። እና ስምንት ቁጥር እንግዲህ ተፈላጊነቷ በዚህ ልክ ነው እስከ መስዋዕትነት ድረስ ያደርሳል የሚል ጠቅለድ ያለ ሀሳብ አለኝ። አመሰግናለሁ፣ ጨርሻለሁ።

እሺ። አመሰግናለሁ በመጀመሪያ ደረጃ እንግዲህ በምን ርዕሰ ጉዳይ ላይ ማብራሪያ ወይም ትንታኔ እየሰጠሁ እንዳለሁ እያንዳንዱ ይሄን አውዲዮ ለሚከታተል ወይም ለሚያዳምጥ ሰው ሀሳቡ ግልጽ እንዲሆንለት ወይም ደግሞ በቀላሉ መረዳት እንዲችል ማለት ነው። ቃለ መጠይቁን በድምጽ አሰምቼ አነባለሁ ማለት ነው ወደ ቃለ መጠይቁ። ሚስት ይላል ዋው ደስ ይላል እንግዲህ ሚስት ማለት ባል የሚለው ቃል ተቃራኒ ትሆናለች ማለት ነው። ሚስት በጾታ ሴት ማለት ሲሆን ባል ደግሞ በጾታ ወንድ የሆነ ነገር ግን እነዚህ ባልና ሚስት በአንድ ላይ በሰርግ በስርዓት ተጣምረው አንዱ ነው ማለት ነው። በአንድ ቤት ውስጥ የሚኖሩ ሁለት በጾታቸው የተለያዩ ሰዎች ማለት ነው። ስለዚህ ሚስት ማለት እንግዲህ የዚህ ሰውዬ በጾታዋ ሴት የሆነች ነገር ግን አንድ ቤተሰብ ለመመስረት የግድ አስፈላጊ ማለትም ሚስት ማለት ነው ሁሉ ነገር ናት በቃም ቤተሰብን ለመመስረት አስፈላጊ ናት። በሚስታችን በሚስቶቻችን ማለት አንድ ሰው ከሚስቱ ልጅ በመውለድ እንግዲህ አይኑን ባይኑ ያያል ማለት ነው የዘር ሀረግ ይመሰርታል ማለት ነው ትውልድ ይፈጥራል ማለት ነው። ስለዚህ ሚስት እንግዲህ እናትም ናት እህትም ናት ሁሉን ነገር ናት ማለት ነው። ስለዚህ ሚስት ለባሏ ዘውድ ናት ይባላል ብልህ ሚስት። ለባሏ ዘውድ ናት ይባላል እና እንግዲህ በዚህ አጋጣሚ ሚስቶች ማለት ነው። ለባሎቻችሁ እንግዲህ ዘውድ ሁኑ ብልህ ሁኑ ብልጥ ሁኑ። ትዳራችሁን ስማርት በሆነ መልክ እየመራችሁ ኑሯችሁን አሸሽሉ። ልጆቻችሁን በስራ ታሳድጉ። የተሰጣችሁን በተለይ ብዙ ጊዜ እንግዲህ የቤትን ሀላፊነት የሚቀበለው እቤት ውስጥ ላለው እያንዳንዱ እንቅስቃሴ ሚስት ናትና ሚስት ይህንን በመተግበር በመከወን የተሻልሽና ተመራጭ ሁኚ እላለሁኝ። በዚህ አጋጣሚ ማለት ነው እና እንግዲህ ሚስት የሌለው ሰው ዙሮ ህይወቱ ብኩን ነው። ማለት ይሄ ማለት ምን ማለት ነው? ህይወቱ ብኩን ነው ስል ሚስት ካለን ሁላችንም ቢሆን ተሰብስበን በሰአቱ ቤታችን ሁሉን ነገር። ቤታችን እንጠቀማለን እና ቤታችን እንገለገላለን። ወጥተን እንኳን ራሱ ብናመሽ እንኳን ራሱ ሚስቶቻችን ለእኛ ትልቅ ክብር አላቸው። እና ለባሎቻቸው ስልክ በመደወል ሊሆን ይችላል ወይም በየትኛውም ሁኔታ። የት ገባህ የት ቀረህ? ብለው እንግዲህ ትልቅ እንደው ጥብቅ የሆነ ቁጥጥር የሚያደርጉልን ማለት ስለ ደህንነታችን ትልቁን ምኞት ማለትም በጣም የሚጨነቁልን የሚያስቡልን ፍጥረቶች ናቸው። ስለዚህ ሚስት በቃ በዚህ ልክ የምትንከባከበን እና በዚህ ልክ ደግሞ አስፈላጊ የሆነች የቤት ዘውድ ናትና። ወንዶችም ብንሆን እንግዲህ ሚስቶቻችንን በጥንቃቄ በመያዝ እንግዲህ በአቅምም እንግዲህ ፊዚካሊ ወንድ የተሻለ ስለሆነ በአቅም ሴቶች ደግሞ በአቅም ምናልባት በተክለ ሰውነት በጥንካሬ እነሱ ቀነስ ስለሚሉ እንግዲህ አስፈላጊውን ክብካቤ ሁሉ በማድረግ ሚስቶቻችንን እንግዲህ በስርዓት እያዝላለሁኝ። እና ሚስት ለምሳሌ ሚስት ለባሏ ዘውድ ናት ይባላል ሚስት እንግዲህ እህት ናት ወንድም ናት እናት ናት ይባላል ያ ማለት ምንድነው? እናት እህት ወንድም እንደሚያደርገው ሁሉ ሚስትም ከዚህ በላይ ለባሏ ስለምታደርግ ነው በዚህ ልክ እንግዲህ ክብር የተሰጣት ማለት ነው። ሚስት ብልህ ሚስት ለባሏ ዘውድ ናት ሲባልም እንግዲህ የባሏን ገመና በመሸፈን በመደበቅ ወይም ደግሞ ባሏ ላይ የምታየውን ክፍተቶች ማለት ነው። እሷ እየሞላች ባሏን ትልቅ ሰው ክቡር እንዲሆን ስለምታደርግ። ለዚህ ስራዋ ማለት ነው። ብለህ ሚስት ለባሏ ዘውድ ናት የሚል አገላለጽ ተሰጠው ማለት ነው እጅግ በጣም ሲበዛ ክብር ያለው ቃል ነው። ብልህ ሚስት ለባሏ ዘውድ ናት ማለት ትልቅ ክብር ያለው ነው። እና ሴቶችም በዚሁ ልክ እንግዲህ የባሎቻችሁን በመጠብ በመንከባከብ። እንደዚሁም የባሎቻችሁን ቀና ማለት የሆነ ባለማንጋጠጥ ወይም ደግሞ ተባብራችሁ ቤታችሁን በመስራት ለባሎቻችሁ እንግዲህ ዘውድ ሆኖ እላለሁ በዚህ አጋጣሚ እና። ለምሳሌ እንግዲህ ሚስቶች ሚስት የሌለው ሰው ማለት ነው። አንድም ልጅ መውለድ አይችልም ሁለቱም ትዳሩ ብኩን ነው የሚሆነው። ሶስትም ማህበራዊ ህይወቱ ራሱ የተሟላ አይሆንም ያ ማለት ምን ማለት ነው? ብዙ ጊዜ ማህበራዊ ህይወታችን ራሱ ሙሉ የሚሆነው በእያንዳንዱ ነገር እንግዲህ በቃ ስኬታማ የምንሆነው ሴት ሲኖር ነው። ሴት እኮ ቤት ከሌለ የበሰለውን ምግብ ራሱ መመገብ ይደብረናል ያስጠላናል ማለት። በቃ ቤቱ ራሱ ቤቱ ራሱ ግቡ ግቡ አይልም በቃ ያስጠላል ቤቱ እና። እንግዲህ ምርጥ የሆነ ኑሮ ለመኖር ምቾት ያለው ህይወት ለመምራት። ሁላችንም ብንሆን ወንዶች ሚስት እያገባን ትዳራችንን ቀለል እናድርግ የሚል ትልቅ ምክር አለኝ አመሰግናለሁ